ቅሬታዎችን እንዴት ታስተናግዳለህ? ቅሬታዎችን እኔ የማስተናግድበት ብዙ አይነት መልኩ አለ ለምሳሌ ጥሩ የሆነ ቅሬታ ጥሩ የሆነ ሀሳብ ከሆነ በአግባቡ አስተናግደዋለሁ ማለት ነው። ያንን ቅሬታ በብዛት ያው ቅሬታዎች ስንል ምን ማለታችን ነው? ስራ ላይ ሊመጡ ይችላሉ እንዲሁም ደግሞ በጎረቤቶቻችን አካባቢ ሊመጡ ይችላሉ እንዲሁም ደግሞ በተለያየ ቦታ ቅሬታዎችን ልናስተናግድ እንችላለን ማለት ነው። እና ያን ቅሬታ በአግባቡ ተቀብለን በጥሩ በሆነ ምላሽ ማሳለፍ አለብን ማለት ነው። ቅሬታዎችን እንዴት ነው ማስተናገድ ጥሩ የሚሆነው ብለን በምንጠይቅበት ሰዓት? ለምሳሌ አንድ ሰው የሰራ ድክመት ካለበት ያን የሰራ ድክመቱን በቅሬታ መልኩ እንዲሁም ደግሞ በተለያየ የሆነ በሳጥን መልኩ በወረቀት መልኩ ያን ቅሬታ ያስተናግዳል ማለት ነው። ቅሬታዎች በምን አይነት መልኩ ይስተናግዳሉ ካለ? በወረቀት መልኩ ሊስተናገዱ ይችላሉ እንዲሁም ደግሞ በድምጽ በኩል በድምጽ መልኩ ሊስተናገዱ ይችላሉ እንዲሁም ደግሞ በምርጫ በስብሰባ እንዲሁም በክርክር መልኩ ሊስተናገዱ ይችላሉ ማለት ነው። ቅሬታዎች እና በዛ መልኩ ቅሬታዎች እንቀበላለን እናስተናግዳለን ማለት ነው። እና ጥሩ የሆነ ምላሽ ከእኛ ይጠበቃል ጥሩ የሆነ ምላሽ የሌለው ሰው በቅሬታዎች አንፃር እሱ ደካማ ሰው ነው ማለት ነው። ስራው ላይ ማተኮር የማይወድ ሰው አብዛኛው ጊዜ ጥሩ የሆነ ምላሽ ከሰዎች አያገኝም እና ጥሩ የሆነ ምላሽ ለማግኘት እኛ ቅሬታችን እንትን መሆን አለበት ማለት ነው። ቅሬ ቅሬታ መቀበል አለብን ቅሬታ መቀበል ያለብን ምክንያት ምን ምን ነው? ካልነ ቅሬታ የማይቀበል ሰው አይተን ከሆነ ራስ ወዳድ የሆነ ለስራው ግድ የሌለው ሰው ነውና ብዙም ጊዜ ቅሬታ የማይቀበል እና ይኸው ቅሬታ መቀበል አለብን። ቅሬታ ወሳኝ ነው። ለምሳሌ አንድ ድርጅት ላይ የአንድ ድርጅት ሰራተኛ ለምሳሌ የአንድ ድርጅት ሰራተኛ ቅሬታ የማይቀበል ከሆነ ስራው ላይ ያለውን ድክመት መገምገም አይችልም ማለት ነው። ስራው ላይ ያለውን ድክመት ደግሞ የማይገመግም ከሆነ ለእጦት ለተለያየ የሆነ ኪሳራ ይጋብዘዋል ማለት ነው። እና ማንኛውም ሰራተኞች ሊሆን ይችላሉ የሰራ ባልደረቦች የሚሰራውን ስራ የሚያጣጥሉ ከሆነ እንዴት ነው? አንዳንድ ሰው አይተን ከሆነ ለምሳሌ ዝም ብሎ የሚያጣጥል አለ የምትሰራውን ስራ ሁሉ የሚያጣጥልብህ አለ ያ ሰው ምቀኛ ነው የሚባል እንጂ በጥሩ መንገድ እንዳትቀበለው ያን ሰው ማለት ነው። ምቀኛ ሰው አብዛኛውን ጊዜ የምትሰራውን ነገር ያጣጥልብሃል እና በዛ ምክንያት ይሄው አንተ ያው ሀዘን እንዳይሰማህ ያልፋል ሁሉ ነገር እና ሀዘን የሚባል ነገር እንዳይሰማህ ለማለት ነው። እና ያው በፍቅር በጥሩ ሁኔታ ማስተናገድ አለብን ማለት ነው። ቅሬታዎችን ሲቀጥል ደግሞ ያው የቅሬታ አይነት ምን አይነት ሊሆን ይችላል? አንዳንድ ጊዜ አንዳንድ ሰዎች ቅሬታ የሚያቀርቡ በዱላ ነው በዱላ ድንጋይ በመወራወር እንዲሁም ደግሞ የተለያዩ ነገራቶችን መሳሪያዎችን በመውጣት ቅር የሚላቸውን ነገር ለማስወገድ ይሞክራሉ ማለት ነው። እና ይኸው እንደዛ መሆን የለበትም። ቅሬታችንን እኛ ስንገል ቅሬታችንን ማስተላለፍ ያለብንና ዲሞክራሲ በሆነ መንገድ ነው በምርጫ በምርጫ መንገድ ነው በጥሩ በሆነ መንገድ ነው ቅሬታችንን ማስተናገድ ያለብን ማለት ነው። ያለበለዛ እንጎዳለን እኛ ራሱ ምክንያቱም ለመታሰር ለፖሊስ ለተለያየ ነገር እንጋለጣለን እና ይኸው በዛ ምክንያት ቅሬታችንን ጥሩ በሆነ መንገድ ማስተላለፍ አለብን ለማለት ነው። እና አብዛኛው ጊዜ ቅሬታ በምን በምን መልኩ በየት ሁኔታ ሊስተናገዱ ይችላሉ? እንዲሁም ደግሞ እሱ ይቅርና እርሱት ቅሬታ በምን የት ሁኔታና በምን ሁኔታ ሊስተናገድ ይችላል? ካልነ ቅሬታ አብዛኛው ጊዜ ሊስተናገድ የሚችል አንድ አለቃ አለ ለምሳሌ ያ አለቃ እነሱ የሚያሰራቸውን ሰራተኞችን የሚጨቁን ከሆነ እንዲሁም ደግሞ ገንዘብ የሚያሳንስ ከሆነ ወይም ደግሞ ገንዘብ በሰአቱ የማይሰጥ ከሆነ ከሰራተኞቹ ወይም ደግሞ ከስራ ባልደረቦቹ ቅሬታ ይነሳበታል ማለት ነው። እና የዛን ጊዜ ያን ቅሬታ የሚፈታበት መልኩ በጥሩ ሁኔታ መሆን አለበት። ወይም ደግሞ አግባብ ባለበት ሁኔታ መሆን አለበት። እንደዛ ካልሆነ በዱላ ወይም ደግሞ በጸብ በስድብ ቅሬታ የሚመልስ ከሆነ የሚሳደብ ከሆነ ያው ብዙ ነገር ሊያጣ ይችላል ማለት ነው። እና እሱም ደግሞ ያው የስራ ባልደረባ ላይኖረው ይችላል ሰራተኞች ላይኖሩት ይችላሉ ማለት ነው። እና በጥሩ መንገድ ቅሬታ ማስተናገድ አለብን ማለት ነው። ገንዘብ የሚጨመር ከሆነ ያው በመወያየት ገንዘብ መጨመር እንዲሁም ደግሞ የስራ ሰዓት ደግሞ የሚያስረዝም የሚያስረዝም ከሆነ ደግሞ ያው በደንብ ቁጭ ብሎ ተወያይቶ የስራ የስራ ሰዓት ያው እንዲቀነስ ማድረግ ነው የሚሻል እና ብዙ አይነት መፍትሄዎችን መከተል ነው የሚገባ እንጂ በመጥፎ ሁኔታ ቅሬታዎችን ማስተናገድ የለብንም ማለት ነው። በጥሩ ሁኔታ በተረጋጋ መንፈስ በተማረ መንፈስ መመለስ አለብን ነው።

ዛሬ የመጀመሪያህ ምግብህ ምንድን ነበረ? አሁን ጠዋት እንደመሆኑ የተመገብኩት የመጀመሪያ ምግቤ እንትን ነው ማለት ነው ይሄ ዳቦ ነው ዳቦ በሻይ ነው። ዳቦ በሻይ ሁል ጊዜ ጠዋት ጠዋት እመገባለሁ። የመጀመሪያ ምግቤ ከሳምንት እስከ ሳምንት ከወር እስከ ወር ከአመት እስከ አመት የምመገበው አንድና አንድ ብቻ ነው በብዛት ማለት ነው ቀኑን ሙሉ ጠዋት ስነሳ የምመገበው ምግብ ዳቦ ነው። ዳቦ በሻይ እንዲሁም ደግሞ ዳቦ በእንቁላል፣ ዳቦ በፍርፍር የተለያየ አይነት ምግብ ግን በዳቦ ነው ማለት ነው ሁሉ ነገር የምመገበው እና ዳቦ ለኔ ወሳኝ ነውና ሁልጊዜ የመጀመሪያ ምግቤ ምንድነው ካላችሁኝ ዳቦ ብቻ ነው። ከዛ በላይ አይሆንም ሌላ ምግብ የለኝም ማለት ነው እኔ እና አብዛኛው ጊዜ ሰዎች በተለይ የኢትዮጵያ ማህበረሰብ ምንድነው ቁርሱን የሚመገብ ብለን በምንጠይቅ ሰዓት ዳቦ ነው ዳቦ ሲባል ብዙ አይነት ዳቦ አለ ለምሳሌ ቂጣ አለ፣ እንዲሁም ደግሞ ወፍራም የሆነ ዳቦ አለ የዱቄት ዳቦ አለ እና የተለያዩ የሚጋገሩ የሆኑ ከሱቅ የሚገዙ የሆኑ ዳቦዎች አሉ ማለት ነው እና አንዳንድ ደግሞ ያው የኬክ ዳቦ አለ እና አብዛኛው ሰው የሚመገበው ቁርሱን እናም የመጀመሪያ ምግቡ የሆነው አብዛኛው ማህበረሰብ ዳቦ ነው ብንል ማጋነን አይሆንብንም ማለት ነው እና ዳቦ ትልቅ የሆነ ጠቀሜታ አለው ዳቦ ከጥቅሙ ውስጥ ምንድነው ከዳቦ ጥንካሬን ያመጣል፣ ሀይልን ያመጣል እንዲሁም ደግሞ ያው እንዳንራብ ሆዳችንን ይይዝልናል ማለት ነው። እና የዳቦ ጥቅም ብዙ አይነት ነው። ዘርፈ ብዙ ነው ዳቦ። ሲቀጥል ደግሞ አንዳንድ ጊዜ ልንበላው የምንችለው ነገር ምንድነው ከዳቦ ውጪ ያው አንዳንድ ትኩስ ነገራቶችን ልንመገብ እንችላለን ትኩስ ነገራቶች ስንል ለምሳሌ እንደ ሳምቡሳ አይነት፣ እንደ ቦምቦሊኖ አይነት እንዲሁም ደግሞ እንደ ዶናት አይነት ነገር አብዛኛው ጊዜ ቁርስ እንመገባለን ማለት ነው። እና የመጀመሪያ ምግባችን የሚሆነው ይሄ ነው። ከዳቦ ጋር ምን አብረን ምን ልንጠጣ እንችላለን፣ አብረን ምን አይነት ምግብ ልንመገብ እንችላለን ካልን ከመጠጦቹ ውስጥ በቀዳሚነት ሻይ ነው። ሻይ ወይም ደግሞ ቡና እንዲሁም ደግሞ ወተት የሰው ልጅ በቋሚነት ጠዋት ጠዋት ይወስዳል ማለት ነው ከዳቦ ጋር በማድረግ ወይም ደግሞ ከተለያዩ ምግቦች ጋር የማይቀር ነገር ነው ሻይ ወይም ደግሞ ቡና ነገር ማለት ነው በጧት። አንዳንድ ሰው አይታችሁት ከሆነ ሻይ የሚወድ አለ ሁል ጊዜ ጠዋት ጠዋት። አንዳንድ አንዳንድ ሰው ደግሞ ቡና የሚወድ ማለት ነው። በብዛት ደግሞ ህፃናቶች የሚመገቡት ነገር ጠዋት ጠዋት ወተት ነው። ወተት ትኩስ የሆነ ወተት ነው እና እነሱ በደንብ አድርገው ይሄን ነገር ያደርጋሉ ማለት ነው። አብዛኛው ደግሞ እናቶችና አባቶች በምንመለከት ሰዓት በብዛት ቁርስ አይመገቡም። ቁርስ ሳይመገቡ ምሳ ላይ ነው የሚመገቡ ማለት ነው። እና የመጀመሪያ ምግባቸው እነሱ ዳቦ ላይሆን ይችላል እንዲሁም ደግሞ ትኩስ ነገር ላይሆን ይችላል ማለት ነው። የሚመገቡት ያው እንደ እንጀራ አይነት፣ እንደ ፍርፍር አይነት ነገር የመጀመሪያ እንደ መጀመሪያ ምግባቸው አርገው ይመገባሉ እና ያው በዛ ምክንያት ያው ዙሮ ዙሮ የሰው ልጅ የተለያየ የሆነ የመጀመሪያ ምግብ አለው ማለት ነው። የመጀመሪያ ምግብ ስንል በብዛት የምንፈልገው ያው ቁርስን ነው። ቁርስ እንደመጀመሪያ ምግብ አድርጎ ይቆጠራል ማለት ነው ከዛ በኋላ ምሳ፣ እራት ያው እንደ ሁለተኛ፣ እንደ ሶስተኛ ምግባችን አድርገን እንቆጥረዋለን እና ያው ይሄ ነው የእኛ ማህበረሰብ ያለው ማለት ነው። አብዛኛው ሰው ስራ በሚሰራ ሰዓት ወይም ደግሞ ቸኩሎ ወደ ስራ በሚሄድበት ሰዓት ያው ቁርስ አይመገብም ማለት ነው ቁርስ ሳይመገብ ይዘለውና ያው ከምሳ ጋር በማድረግ ወይም ደግሞ አራት ሰዓት አካባቢ ምሳ ከመድረሱ በፊት ይኸው ቁርሱና ምሳውን በአንድ አድርጎ ይመገባል ማለት ነው እና የመጀመሪያ ምግባቸው አብዛኛው ሰው የሚሆነው ቁርስና ምሳ ነው። እና በቀን ሁለቴ እንደበሉ ነው ማለት ነው የሚቆጠረው ምሳ ላይ ሲቀጥል ደግሞ የመጨረሻ ምግባችንስ የሚለው ነገር ደግሞ እንጠየቃለን። የመጨረሻ ምግባችን ሊሆን የሚችለው ምንድነው እራታችን ነው። እራት በልተን ከመተኛታችን በፊት ምግብ በልተን እንተኛለን እና ያን በምንመገብበት ሰዓት የመጨረሻ ምግብ ይሆናል ማለት ነው። የመጀመሪያ ምግብ ማን ብያለሁ የመጀመሪያ ምግብ ቁርስ ነው መካከለኛ ደግሞ ሁለተኛ ምግብ የምንመገበው ምሳችን ነው። ከዛ በኋላም ደግሞ መክሰስ የሚባል ባህል አለ እኛ ሀገር ላይ ኢትዮጵያ ሀገር ላይ በተለይ እና እነዚህ ናቸው ምግቦች የምንመገባቸው ማለት ነው እና ያው ዙሮ ዙሮ የመጀመሪያም ሆነ የመጨረሻም ሆነ የምንመገበው ምግብ አንድ ነው ማለት ነው የመጀመሪያም የመጨረሻም አንዳንድ ሰው አይታችሁ ከሆነ ደሃ የሆነ ሰው በተለይ የመጀመሪያ ምግቡ የመጨረሻ ምግቡ አንድ አይነት ነው እሱም ደግሞ ደረቅ እንጀራ ወይም ደግሞ ደረቅ ዳቦ ብቻ ነው የሚመገበው ያ መሆን የለበትም ያው እኛ ያለን ሰዎች ብር ያለን ሰዎች ብር የሌላቸውን ሰዎች መርዳት አለብን ብዬ ያው ለመናገር እወዳለሁ ማለት ነው። ያለኝ አቋም ስለ ምግብ ስለ ምግብ ያለኝ አቋም ይሄ ነው። ያው ዙሮ ዙሮ ያው እኔ አመሰግናለሁ ቻው! ያለኝ ነገር ይሄ ነው።

ላፕቶፕ አለህ ላፕቶፕ የጓደኛዬ አለ የኔ እንኳን የለኝም ጓደኞቼ ሁለት ጓደኞች አሉኝ እነሱ ላፕቶፕ አላቸው ማለት ነው እና እኔ በእነሱ ላፕቶፕ መጠቀም እችላለሁ የፈለኩትን ነገር ማድረግ እችላለሁ ማለት ነው። እንደራሴ አድርጌ ነው የምጠቀመው ላፕቶፕን ማለት ነው። ላፕቶፕ እያደግን፣ በምንመጣ ሰዓት ያስፈልገናል። የተለያዩ የሆኑ ኦንላይን ስራዎችን ለመስራት ላፕቶፕ ግዴታ ነው ማለት ነው። እና ላፕቶፕ በጣም አስፈላጊ ነው። ላፕቶፕ የሌለው ሰው ብዙ የሆኑ እድሎችን ያመልጡታል። ለምሳሌ የሆነ ካምፓኒ ስራ ከሰጠው፣ ለምሳሌ በላፕቶፕ የሚሰራ ስራ ከሆነ ያን እድል ያስመልጣል ማለት ነው ያ እንዳይሆን ግዴታ ላፕቶፕ ያስፈልገናል ላፕቶፕ የሌለው ሰው ብዙ አይነት ችግሮችን ያስተናግዳል እንዳልኩት ማለት ነው በብዛት ላፕቶፕ የሚችሉ ትላልቅ ሰዎች ናቸው ወጣት የሆኑ የተማሩ ሰዎች ናቸው ላፕቶፕ የሚይዙ ማለት ነው ትናንሽ ሰዎች ላፕቶፕ የላቸውም ወይም ደሞ ህፃናት ላፕቶፕ ምንም አይሰራላችሁም ያው፣ ዝም ብሎ ኪሳራ ብቻ ነው። ለትላልቅ ሰዎች ግን፣ ብዙ የሆነ ተጓደኝ የሆነ ጥሩ የሆነ እድል ያመጣላቸዋል ማለት ነው እና ያው ላፕቶፕ ያስፈልጋል ብዬ አስባለሁ ለትላልቅ ሰዎች ማለት ነው ለሽማግሌዎች ሳ ላፕቶፕ ያስፈልጋል ካለ ሽማግሌዎች አጠቃቀሙን የማያውቁት ከሆነ የላፕቶፕ ጥቅም ምን ላይ እንደሚውል ለምን መልኩ እንደም እንደም እንደሚያገለግልን እንዲሁም ደሞ ምን ምን ማድረግ እንዳለብን ለምሳሌ ኮፒ ስናርግ ሊሆን ይችላል ስንልክ ሊሆን ይችላል የሆነ ደሞ ፋይሎችን መጠን ያላቸውን ብዙ መጋበያየት ያላቸውን ነገራቶች መጽሐፋቶች የተለያዩ ነገራቶች ስናስቀምጥ ላፕቶፕ ውስጥ እንዴት እንደሚቀመጥ ካላወቁት ምንም አይሰራልላቸውም ማለት ነው እና የላፕቶፕ ጥቅሞችን በምናይ ሰዓት የላፕቶፕ ጥቅም በብዛት ምንድነው ካልነ፣ ያው ትላልቅ የሆኑ ፋይሎችን ለማስቀመጥ፣ ለምሳሌ፣ ከአስር ጂቢ ወይም ሃያ ጂቢ አካባቢ የሆኑትን ፋይሎችን በአንድ ለማስቀመጥ በአንድ ቦታ ለማስቀመጥ ቦታ እንዳይጣበብ ፋይል እንደይሞላ ወይም ደግሞ ስቶሬጅ እንደይሞላ ያደርጋል ማለት ነው እና እንዲሁም ደሞ የተለያዩ መተገበሪያዎችን ለማስቀመጥ አዳዲስ መተግበሪያዎች ካሉ በላፕቶፕ ብቻ የሚሰሩ ብዙ የሆኑ መተግበሪያዎች አሉ እና እነዛን መተግበሪያዎች በላፕቶፕ እንድናስቀምጥ ይረዳናል ማለት ነው ምክንያቱም ስልካችን ሲሞላ ሌላ ማስቀመጫ ከሌለና ላፕቶፕ ደሞ ሰፊ የሆነ ቦታ ስላለው ላፕቶፕ ውስጥ ብናስቀምጠው ይመረጣል ማለት ነው እንደውም ደሞ ሲቀጥል የምን ላፕቶፕ የምንጠቀምበት ነገር ደሞ ፍሪላንስ የሆኑ ስራዎችን ለመስራት ካምፓኒ ጋር ለመገናኘት ድርጅት ጋር ለመገናኘት የተለያዩ ድርጅቶችን ለእነሱ የተለያዩ ስራዎችን በመስራት ተከፋይ ለመሆን፣ ሰራተኛ ለመሆን ይረዳናል፣ ማለት ነው። እና ላፕቶፕ ብዙ የሆነ ጥቅም አለው ብዬ አስባለሁ። ማለት ነው፣ ስንት አይነት ላፕቶፖች አሉ ካለ ብዙ አይነት ላፕቶፖች አሉ ለምሳሌ፣ በጣም ውድ የሆነ ጌሚንግ ላፕቶፕ የሚባል አለ እንዲሁም ደሞ አንዳንድ ላፕቶፖች ደሞ ለምሳሌ፣ ኤች ዲስኤስዲ የሚባሉ ላፕቶፖች አሉ እና ዋጋቸውም ያው ትልቅ ነው ብዙ ነው ዋጋቸው አንዳንድ ላፕቶፖች ወደ ሰማንያ ሺህ ወደ መቶ ሺህ የሚሸጡ አሉ ማለት ነው አንዳንድ ላፕቶፖች ደሞ ወደ ሃምሳ ሺህ ወደ አርባ ሺህ የሚሸጡ አሉ እንዲሁም ደሞ ዝቅተኛ የሚባል ላፕቶፕ አለ እሱም ደሞ ወደ ሃያ አምስት ሺህ ወደ ሰላሳ ሺህ ነው የሚሸጥ እና ብቻ ዞሮ ዞሮ ብዙ አይነት ዘርፈ ብዙ የሆኑ ላፕቶፖች አሉ ማለት ነው ሲቀጥል ደሞ ላፕቶፖች ስም አላቸው ቱሽባ የሚባል አለ ኤችዲ የሚባል አለ እንዲሁም ደሞ ቶሺባ እንዲሁም የተለያየ የሆነ ስም አላቸው ማለት ነው ላፕቶፖች ብዙ አይነት ስም አላቸው እና ላፕቶፕ ዘርፈ ብዙ ነው እንዲሁም ደሞ ብዙ አይነት የተለያየ የሆነ የሚያገለግል በብዙ አይነት ዘርፌ የሚያገለግል ብዙ ቦታ የሚይዝ ብዙ ጠቀሜታ ያለው ላፕቶፕ አለ እና ይኸው ዞሮ ዞሮ ላፕቶፖች እነዚህ ይሄ ናቸው ሲቀጥል ደሞ የላፕቶፕ ጥራት በምናይ ሰዓት ትላልቅ ላፕቶፖች እነ ጊሚንግ ላፕቶፕ አይነት እነሱ ላፕቶፕ ትልቅ የሆነ የኢንተርኔት እንትን አላችሁ ማለት ነው የኢንተርኔት ቦታ ይይዛሉ ትልቅ የሆነ ግንኙነት ጥቅም እንድናገኝ ያደርጉናል ማለት ነው ላፕቶፖች ብዙ የሆነ ጥቅም አላቸው እና ይው ዞሮ ዞሮ ያው ላፕቶፕ ጠቀሜታ አለው ከትንሽ እስከ ትልቅ አይልም ቢጠቀሙት ጥሩ ነው ማልትነው ለህፃኖች ደሞ ለተለያየ ጌም ጌም እንድንጫወት ያደርጋል ማለት ነው ለተለያዩ ጌሞች ይጠቅማል ህፃናቶች ለምሳሌ ብዙ አይነት ኦንላይን ጌሞችን ይጠቀማሉ ኦንላይን ጌሞችን በሚጠቀሙ ሰዓት ህፃናቶች ኦንላይን ጌሞችን በሚጠቀሙ ሰዓት በላፕቶፕ ብቻ የሚሰራ ጌም አለና ያን ጌም ይጠቀሙታል ማለት ነው በላፕቶፕ ብቻ የሚሰራውን ይኸው ዞሮ ዞሮ ብዙ አይነት ጥቅም አለው ላፕቶፕ ለስራ ይሆናል ለትላልቅ ስራዎች እንድንሰራ ያግዘናል እንዲሁም ደሞ ለትናንሽም ለትላልቆችም ስራ ያግዘናል ብቻ ዞሮ ዞሮ እኔ ላፕቶፕ የለኝም ከጓደኞቼ ጋር ነው የምሰራው ማለት ነው አመሰግናለሁ

የትኛውን ወቅት ትወዳለህ? የምወደው ወቅት። ጠዋት አካባቢ ነው ጠዋት ከአንድ ሰዓት እስከ ሶስት ሰዓት ያለው ወቅት በጣም ደስ ይለኛል። ምክንያቱም የምወድበት ምክንያት ቀዝቃዛ ስለሆነ እንዲሁም ደግሞ ሰውነቴም አእምሮዬም። ደስተኛ ሆኖ እንዲሁም እረፍት አግኝቶ ስለሚነሳ በዛ ሰዓት ያው ያን ወቅት በጣም እፈልገዋለሁ እወደዋለሁ ማለት ነው። ሲቀጥል ደግሞ የሚመቸኝ ወቅት። ከአስር ሰዓት በኋላ ያለው ከከሰአት ከቀጠር በኋላ ያለው ሰዓት በጣም ደስ ይለኛል። በዛ ሰዓት የተለያየ ነገር አደርጋለሁ የተለያዩ ስራዎችን በማድረግ ጊዜን አሳልፈዋለሁ ማለት ነው። ለምሳሌ ከጓደኞቼ ጋር እየወጣሁ በመዝናናት። ምግብ ምግብ ቤት እየገቡ በመመገብ እንዲሁም ደግሞ የተለያዩ ነገራቶችን በማድረግ ከጓደኞቼ ጋር አሳልፈዋለሁ ማለት ነው። እና ደስ የሚለኝ ወቅት ነው ይሄ የአሥር ሰዓት ወቅት ማለት ነው። ሲቀጥል ደግሞ ምሽት አካባቢ ከሁለት ሰዓት በኋላ ያለው የምሽት ሰዓት በጣም ደስ ይለኛል። እንዴት ነው ደስ የሚለኝ? ማታ ደስ የማይለው ሰው የለም። ሲጀመር ማታ ማታ የሰው ልጅ ብዙ ነገር ያደርጋል ያነባል እንዲሁም ደግሞ ፊልሞችን ያያል። ቲክቶክ ያያል እንዲሁም የተለያዩ ነገራቶችን በማድረግ ጊዜውን ያሳልፈዋል ማለት ነው። በማታ ሰዓት እና የማታ ሰዓት በጣም ደስ የሚል ጊዜ ናት። በዛ ሰዓት ህፃናቶች በብዛት የተኛሉ ትላልቆች ብቻ ነው የሚቀሩት እና በዛ ሰዓት ወሬዎች ምኖች ይጨምራል ማለት ነው። ያው አመሰግናለሁ

ገንዘብ ትቆጥባለህ ገንዘብ እቆጥባለሁ ገንዘብ የምቆጥብበት የምቆጥብበት ምክንያት ያው ለሌ ለአስፈላጊ ነገር እንድትጠቀምበት ነው የተለተለያዩ ነገራቶች እንድትጠቀምበት ነው ለምሳሌ የሚያስደነግጥ ነገር ቢያመኝ ወይም ደግሞ ቤተሰብ ቢታመምብኝ ያን የቆጠብኩትን ገንዘብ ነው አውጥቼ የምሰጥና ገንዘብ መቆጠብ ያስፈልጋል ማለት ነው። ገንዘብ የምንቆጥበው ሁሉን ገንዘብ ነው ወይስ? ግማሽ ግማሹን ነው ስንል ወይም ደግሞ የተወሰነውን ነው ስንል የምንቆጥበው የገንዘብ አይነት የተወሰነውን ብቻ ነው የምንቆጥበው። ሁሉን የምንቆጥበው ከሆነ እኛ እንቸገራለን ማለት ነው። ለምግብነት አናገኝም እንዲሁም ለምንለብሰው ሊሆን ይችላል ግብር ለምንከፍለው ለሁሉ ነገር መክፈል አንችልም ማለት ነው። ሁል ሁልጊዜ ያገኘነውን ነገር የምንቆጥብ ከሆነ እኛ ራሳችን በጣም ነው የምንጎዳ ማለት ነው። እና የምንቆጥብበት ቦታ የት ነው ካልን የምንቆጥብበት ቦታ ባንክ ቤት ነው። ባንክ ቤት ነው በብዛት ሰዎች የሚቆጥቡ። ባንክ ቤት የማይቆጥብ ሰው የት ሊቆጥብ ይችላል? ካልን ቤቱ ውስጥ በካዝና ውስጥ እንዲሁም ደግሞ ሎከር ውስጥ ሊቆጠብ ይችላል ማለት ነው። ገንዘብ እዛ ውስጥ ሊያስቀምጥ ይችላል እና ገንዘብ በዚህ መልኩ ይቆጠባል። ማን ማን ነው የሚቆጥብ ምን አይነት ሰዎች ናቸው ገንዘባቸውን የሚቆጠቡ ብለን በምንጠይቅበት ሰዓት? ገንዘባቸውን የሚቆጥቡ ሰዎች በጣም ስራ ያላቸው የሆኑ ወይም ደግሞ አባውራዎች ነው በብዛት ገንዘብ የሚቆረቡ የሚቆጥቡ ማለት ነው። እናቶች አባቶች ትላልቅ ሰዎች ብቻ ነው። ገንዘብ የሚቆጥቡ ሌላ ሰው አይቆጥብም። በተለይ ወጣት ልጆችን በምናይ ሰዓት ወጣት ልጆች ገንዘብ አይቆጥቡም። ወጣት ልጆች ቶሎ ያገኙትን ገንዘብ ወደ ራስ ማዝናናት ነው የሚሄዱና ራሳቸውን ነው የሚያዝናኑ ምንም አያደርጉም ማለት ነው። ቁጠባ ላይ ያን ያህል ብዙ አደሉም። እና ያው ወጣቶች በብዛት ገንዘብ አያጠራቅሙም ለማለት ነው። ሲቀጥል ደግሞ ወደ ሴቶች ስንመጣ ሴቶች ገንዘብ ያጠራቅማሉ በጣም ምክንያቱም ውጭ አይመገቡም እንደውም ደግሞ የተለያየ ነገር አያደርጉም ያው ገንዘብ ቁጠባ ላይ ሴቶች ጎበዝ ናቸው። ይኸው ሊጠቀሙ ቢችሉ ያው ሜካፕ ወይም ደግሞ ቻፕስቲክ አይነት ነገር እንዲሁም ደግሞ የተለያየ የሆነ የጥፍር ቀለም እንደዚሁ እንደዚሁ በቃ ዝም ብሎ ቀለሞችን ሎሽኖችን ነው የሚገዙበት እና ያን ያህል አያጠፉትም። ወደ ወንዶች ስንመጣ ግን ወንዶች በብዛት መጠጥ ይጠጣሉ እንዲሁም ደግሞ ፓርቲ ውስጥ እየገቡ ይዝናናሉ ኮንሰርት ውስጥ ገብተው ሙዚቃ ይታደማሉ የተለያየ ነገር ጌሞቼን ይጫወታሉ። የእግር ኳስ እየገቡ ትኬት እየቆረጡ ይጫወታሉ ያያሉ ማለት ነው። እና በዛ ምክንያት ገንዘባቸውን ያጠፉታል ያባክኑታል። እና ይኸው ዞሮ ዞሮ ይኸው የወንዶች ገንዘብ ላይ ብዙም አይደሉም ብዙም አይቆጥቡም ማለት ነው። አላማ የሌለው ወንድ በተለይ ገንዘብ ለማጥፋት አንደኛ ነው። አላማ ያለው ወንድ ግን ገንዘቡን ያጠራቅማል ወደፊት ደግሞ መሆን የሚፈልገውን ነገር በገንዘቡ ምክንያት ይሆናል ማለት ነው። እና ገንዘብ መቆጠብ ትልቅ የሆነ ጠቀሜታ አለው ብዬ አስባለሁ ማለት ነው። በወጣትም በሽማግሌዎችም ዘንዳ ገንዘብ መቆጠብ ጥሩ ነው ወሳኝ ነገር ነው እና መቆጠብ አለብን ለማለት ነው። ገንዘብ ከምን ያህል ጀምሮ መቆጠብ አለብን? በምን ሰዓት የምናገኘውን ገንዘብ ሁሉ አምስትም ሆነ አስር ሳንቲም ሆነ አንድ ብርም ሆነ ሁለት ብርም ሆነ እንዲሁም ሶስት ብር አራት ብር ያገኘነውን ብር መቆጠብ አለብን ለማለት ነው። የምንፈልገውን ነገር አድርገን ለምሳሌ አስቤዛ ገዝተን የምንመገበውን ነገር የምንጠጣውን ነገር ለቤት የሚያስፈልገንን ማንኛውንም እቃ ገዝተን የቀረውን ገንዘብ ምን ማድረግ አለብን ባንክ ውስጥ ማስገባት አለብን ለማለት ነው። እንደዛ ካልሆነ ያስቸግራል ለተለያዩ ነገራቶች እንጋለጣለን ማለት ነው። የሆነ አደጋ በሚመጣ ሰዓት ብንታመም ለምሳሌ እና የዛን ጊዜ ብዙ ገንዘብ ቢያስፈልገን እኛ ባንክ ቤት ውስጥ ባንክ ቤት ውስጥ ያላስቀመጥነው ገንዘብ ከሌለ ያው የምንጎዳ ይሆናል ማለት ነው። እና በዛ ምክንያት መቆጠብ ይጠቅማል መቆጠብ ትልቅ ሰው ያደርጋል። እንዲሁም ደግሞ ችግርን ይቀርፋል ማለት ነው። እና ቁጠባ ላይ መበርታት አለብን ለማለት ነው። ሲቀጥል ደግሞ ህፃናቶች ይቆጥባሉ አይቆጥቡም? ብለን በምንጠይቅ ሰዓት ህፃናቶች አይቆጥቡም ህፃናቶች ያገኙትን ነገር ወደ ከረሜላ ወይም ቸኮላታ አይነት ነገር እንዲሁም አይስክሪም ነገር እየገዙ ነው የሚጠቀሙበት። እና ቁጠባ አይቆጠቡም ምን ማለት እንደሆነ ለምን እንደሚጠቅም የወደፊቱን ማየት ማሰብ አይሆንላቸውም ማለት ነው። ህፃናቶች እና ይሄ ቁጠባ የትልቅ ሰዎች ስራ ነው የአባቶች ትላልቆች ሰዎች ስራ ነው ማለት ነው። ቁጠባ እና መቆጠብ በጣም ትልቅ ነው ደስ የሚል ነገር ነው። እና ይኸው መቆጠብ አለብን ለማለት ነው ያለኝ ሀሳብ ይሄ ነው አመሰግናለሁ

ወደ መናፈሻ ምን ያህል ጊዜ ትሄዳለህ? በሳምንት ለምሳሌ አራት ቀን እሄዳለሁ ወደ መናፈሻ የምሄድበት ቀንም ማክሰኞ ሀሙስ ቅዳሜና እሁድ ማለት ነው። ወደ መናፈሻ እሄዳለሁ በእነዚህ ቀናቶች በመሄድ እዝናናለሁ። ከስራ አብዛኛው ጊዜ የምህድበት ሰዓት ከስራ በኋላ ነው ስራ በሌለኝ ሰዓት ነው እና። ማክሰኞ ማክሰኞ ሀሙስ ቅዳሜና እሁድ ስራ የሚባል የለኝም ማለት ነው። እና በዛ ሰዓት ወደ መናፈሻ እየሄድኩኝ ራሴን አዝናናለሁ ማለት ነው። እንዲሁ ደግሞ የተለያዩ ነገራቶችን መናፈሻ በመሄድ አደርጋለሁ ዋና ሊሆን ይችላል እንዲሁም ደግሞ ፑል ሊሆን ይችላል። እግር ኳስ ሊሆን ይችላል ቼዝ ጨዋታ ዳማ ጨዋታ ሊሆን ይችላል የተለያዩ ጨዋታዎችን የተለያዩ የሆኑ ጊዜያቶችን አሳልፌ እመጣለሁ ማለት ነው። እንዲሁ ደግሞ ከምግብ ደግሞ የተለያዩ የሆኑ አሪፍ አሪፍ ምግቦችን እመገባለሁ ማለት ነው። ለምሳሌ ፋንታ አለ እንዲሁም ኬክ አለ የቸኮላታ ኬክ የስትሮበሪ ኬክ እየተመገብኩኝ መናፈሻዬን አሳልፋለሁ ማለት ነው። እና በዛ መልኩ ያው እኔ ወደ መናፈሻ ስሄድ የተለያዩ ነገራቶችን አደርጋለሁ ማለት ነው። ፕሌይስቴሽን ፕሌይስቴሽን እጫወታለሁ እንዲሁም ደግሞ ከጓደኞቼ ጋር ከቤተሰቦቼ ጋር በመሆን ወደ መናፈሻ ቦታ ሄደን። ከዛ የተለያዩ ሳቆችን የተለያዩ የሆኑ ጨዋታዎችን የተለያዩ የሆኑ ቀልዶችን እየተጫወትን ጊዜያችንን እናሳልፋለን። እና ወደ መናፈሻ ስንሄድ ደግሞ የተለያዩ ነገራቶችን ይዘን እንሄዳለን ለምሳሌ አንዳንድ ጊዜ ምግብ ይዘን እንሄዳለን እንዲሁም ደግሞ አንዳንድ ጊዜ ደግሞ ስልኮችን አይፓዶችን ትላልቅ የሆኑ ፒሲዎችን ይዘን እንሄዳለን ማለት ነው። ከዚያ ለመዝናናት እና በዛ ፒሲ ምክንያት የተለያዩ ፊልሞችን ለመየት። የተለያዩ ነገራቶችን ለማድረግ ያው እንሄዳልን ወደ መናፈሻ እና ብቻ ደስ የሚል ጊዜ ነው። መናፈሻ ስንሄድ የምናገኘው ነገር በጣም ደስ የሚል ጊዜ ነው አሳልፈን የምንመጣ ማለት ነው። እንደውም ደግሞ ህፃናቶችን ወስደን ትናንሽ ወንድሞቻችንን እህቶቻችንን ወስደን ከዛ እንጫወታለን። እና መናፈሻ መሄድ ምንድነው? ጥቅሙ ካልነ መናፈሻ መህድ ጥቅሙ አእምሮን ለማፍታታት ይጠቅማል እንዲሁም ደግሞ ሰውነታችንም ለማዝናናት ይጠቅማል። ከጓደኛ ከቤተሰብ ጋር ጊዜ ለማሳለፍ ይጠቅማል እንዲሁም ደግሞ የተለያዩ ሀገራትን ለማየት። የተለያዩ ነገራቶችን ለመሞከር ይጠቅማል እና መናፈሻ ትልቅ የሆነ ጥቅም አለው ብዬ አስባለሁ ማለት ነው። እና ሲቀጥል ደግሞ ያው መናፈሻ የሚሄዱ ምን አይነት ሰዎች ናቸው? ደሃ ናቸው ወይስ ሀፍታም የሆኑ ሰዎች ናቸው መናፈሻ የሄዱ ብለን በምንጠይቅ ሰዓት መናፈሻ ሁሉም ሰው ይሄዳል። መናፈሻ ሲባል እኮ ትልቅ የሆነ የመናፈሻ ቦታ መሆን የለበትም ትልቅ የሆነ ሆቴል ውስጥ ትልቅ የሆነ መዋኛ ገንዳ ያለው መሆን የለበትም። መናፈሻ ሲባል ማለት ነው መናፈሻ ማለት ይኸው ጭንቅላታችንን የሚያናፍስ የሆነ እረፍት የሚሰጠን ለሰውነታችንም ለአእምሮአችንም እረፍት የሚሰጠን ቦታ ሊሆን ይችላል። ለምሳሌ ደሃ ሰው ብንወስድ ደሃ ሰው መናፈሻ የሚወስደው ራሱን የሚያዝናናው ራሱን የሚያናፍሰው ወደ ተራሮች በመሄድ ነው። እንዲሁም ደግሞ ወደ ተፈጥሮ ወዳለበት ቦታ በመሄድ ከዛ ራሱን ያናፍሳል ማለት ነው። ሀፍታሙ ደግሞ ሀፍታሙ ደግሞ ወደ የት? ነው የምንሄድ ስንል የተለያዩ ትልቅ ሆቴሎችን የአለም ላይ ያሉ ትልቅ ሆቴሎች በመሄድ ትልቅ የሆኑ መናፈሻዎች በመሄድ ከዛ ነው ራሱን የሚያፍታታው ማለት ነው። ትልቅ ገንዳ ውስጥ በመግባት ውሃ ገንዳ ውስጥ በመዋኘት ደግሞ የተለያዩ የሆኑ ምግቦችን በመመገብ ምናምን ይኸው በዚህ ነው ራሱን ፈታ የሚያደርገው ማለት ነው። ሀፍታም ሰውና ደሃ ሰውና ሀፍታም ሰው ያው ራሳቸውን

የምትመኘው ስራ ምንድን? ነው የምመኘው ስራ እኔ በብዛት ፓይለት ነው ፓይለት መሆን አየር መንዳት በጣም ነው የምመኝ ማለት ነው። ከልጅነቴ ጀምሮ አየር እንዴት እንደሚነዳ ለመረዳት እሞክር ነበረ ማለት ነው። እና የኔ የምመኘው ስራ ፓይለት መንዳት ነው ፓይለት የሚነዱ ሰዎች በጣም ደስ ይሉኛል በምመላከታቸው ሰዓት የተለያየ ሀገር መጓዝ ይችላሉ ማለት ነው። ለምሳሌ አፍሪካ ሊሆን ይችላል አውሮፓ ሊሆን ይችላል ኤዥያ ሀገር ሊሆን ይችላል እና እንደ ልባቸው ነው የሚመላለሱ እና በዛ ምክንያት እኔም ደግሞ እንደ ልቤ እንደፈለኩት መመላለስ እፈልጋለሁ ማለት ነው። ከሀገር ወደ ሀገር መመላለስ እፈልጋለሁ እና ያው በዛ ምክንያት እኔ ፓይለት መሆን እወዳለሁ። እንዲሁም ደግሞ ያው ደሞዙም በጣም ደስ የሚል ደሞዝ የሚያብቃቃ የሆነ ደሞዝ ነው። ያለ እና ብዙ የሆነ ገንዘብ ነው የሚከፈላቸው ፓይለት የሚሰራ በዛ ምክንያት አሁንም ፓይለት መሆን እፈልጋለሁ ማለት ነው። ሲቀጥል ደግሞ የምመኘው ስራ ፓይለት ካልሆንኩኝ ያው ዶክተር መሆን ነው የምፈልግ ማለት ነው። የሰው ዶክተር ሰውን መመርመር የተቸገሩ ሰዎችን መርዳት ማንኛውንም በሽታ ይኸው ለማወቅ መጣር እየሞከርኩ ነው ማለት ነው። ከአሁኑ እና ፓይለት ካልተሳካልኝ ዶክተር ነው። ምሆን እነዚህ ሁለቱ ስራዎች ብዙ የሆነ ደሞዝ ስለምናገኝ እንዲሁም ደግሞ ትልቅ የሆነ እርካታ የደንበኛ እርካታ እናገኛለን ማለት ነው። የምናከመው ሰው የታመመ ሰው መጥቶ እኛ ጋር ሲታከም ትልቅ የሆነ ውለታ የዋልንለት ነው የሚመስለው እና እንዲሁም ደግሞ እኛም ደግሞ ደስ ይለናል ስለዚህ ያው ዶክተር መሆን እፈልጋለሁ ማለት ነው። እኔን ራሴን ለማከም ሊሆን ይችላል ለራሴ መድሃኒት ለማግኘት እንዲሁም ደግሞ ለእናቴ ለአባቴ ሲታመሙ ያው እነሱን ለማከም ዶክተር መሆን እፈልጋለሁ ማለት ነው። እንዲሁም ደግሞ ማህበረሰቡን ለማከም ዶክተር መሆን እፈልጋለሁ። እንዲሁ ሲቀጥል ደግሞ በሶስተኛ ደረጃ መሆን የምፈልገው የምመኘው ስራ ኢንጂነር ነው። ኢንጂነር መሆን እፈልጋለሁ የተለያዩ የሆኑ ህንፃዎችን መስራት የመንገድ ሊሆን ይችላል የመንግስት የሆኑ ህንፃዎችን ሊሆን ይችላል እና የተለያዩ የሆኑ ህንፃዎችን ቤት ሊሆን ይችላል የራሴን ቤት ሊሆን ይችላል ለመሰራት እንዲሁም ደግሞ ብዙ ገንዘብ ለማግኘት። ምክንያቱም አንድ ሰው አንድ ኢንጂነር ህንፃ በሚሰራበት ሰዓት ብዙ ገንዘብ ነው የሚያገኘው ያ ህንፃ እስኪያልቅ ድረስ ብዙ ገንዘብ ይበላል ማለት ነው። እና በዛ ምክንያት ደሞዙ ብዙ ስለሆነ ወይም ደግሞ የሚከፈለው የሚሰጠኝ ገንዘብ ወይም ለኢንጂነር የሚሰጠው ገንዘብ ብዙ ስለሆነ እኔ ኢንጂነሪንግ መማር እፈልጋለሁ ማለት ነው። እና ኢንጂነር መሆን እፈልጋለሁ እና ያው ይሄ ሶስቱ ሶስቱ ስራዎች በጣም ነው የምመኛቸው። ሲቀጥል ደግሞ የምመኘው ስራ ስፖርተኛ መሆን ነው። ስፖርተኛ መሆን ምን ማለቴ ነው? ስፖርተኛ መሆን ብዬ በምንጠይቅበት ሰዓት ኳስ ተጫዋች መሆን ኳስ ተጫዋች መሆን በጣም ደስ የሚል ስራ ነው። ኳስ ተጫዋች ታዋቂ ነው አለም ላይ ማንኛውም ሰው ያውቀዋል በቲቪ የሚያየው ሰው ሁሉ ያውቀዋል ማለት ነው። ለምሳሌ ሜሲን ብንወስድ ሜሲ ይታያል ሁሉም ሰው ያውቀዋል ማለት ነው። እኔም ደግሞ እንደዛ መሆን ነው የምፈልግ። እንዲሁም ደግሞ ገንዘቡ የሚከፈለው ደሞዝ በጣም ከጠበቅነው በላይ ነው በጣም ብዙ ነው ከዶክተር ይበልጣል ከፓይለት ይበልጣል እንዲሁም ደግሞ ከኢንጂነር ይበልጣል ማለት ነው። ገንዘቡ እና በዛ ምክንያት እኔ ኳስ ተጫዋች መሆን እፈልጋለሁ ማለት ነው። ሲቀጥል ደግሞ ከኳስ ተጫዋች በኋላ ደግሞ መሆን የምፈልገው አሁንም ደግሞ ስፖርተኛ ውስጥ ነው። ቅርጫት ኳስ ተጫዋች መሆን እፈልጋለሁ የቅርጫት ኳስ ጨዋታ እኔ እድሉን ባገኝ ከዛ ብሰራ እወዳለሁ ማለት ነው። ምክንያቱም ገንዘቡ በጣም ብዙ ነው። አሁንም ይኸው ኤንቢኤዎች ኤንቢኤ የሚጫወቱት አሜሪካ ላይ በምንመለከት ሰዓት ብዙ ገንዘብ ነው የሚያገኙ ማለት ነው በቅርጫት ኳስ ብቻ ማለት ነው። እና ይኸው በዛ ምክንያት እኔ የስፖርተኛ መሆን እፈልጋለሁ ማለት ነው። የምፈልግበት መንገድ ለምንድን ነው? ያው ገንዘቡ ብዙ ስለሆነ ማለት ነው። እንዴት ነው ይሄን ለማሳካት ምንድነው ማድረግ ያለብን ብለን? በምናስብ ሰዓት ወይም ደግሞ እቅድ በምናወጣ ሰዓት ማድረግ ያለብን ነገር ምንድን ነው? ያው ጠንክረን መስራት ነው። ትምህርት ከሆነ ጠንክረን መማር ነው ለምሳሌ ዶክተር ለመሆን አንድ ሰው ከመሬት ተነስቶ ምንም ነገር ሳይሰራ

በቡድን መስራት ትወዳለህ በቡድን መስራት እወዳለሁ ምክንያቱም ውጤታማ እንድንሆን ያግዘናል ማለት ነው። ብቻውን የሚሰራ ሰው በብዛት ውጤታማ አይሆንም ተባብሮ የሚሰራ ሰው ከጓደኞቹ ጋር ከባልደረቦቹ ጋር ተባብሮ የሚሰራ ሰው ውጤታማ ይሆናል ማለት ነው። ብዙ ነገራቶችን አዳዲስ ነገራቶችን ማምጣት ይችላሉ ማለት ነው። ለምሳሌ እኔ የሆነ ነገር ቢቸግረኝ ወይም ደግሞ የስራ ሀሳብ ቢጠፋብኝ ጓደኛዬ ወይም ባልደረባዬ የሆነ አዲስ የሆነ የስራ እድል ያመጣል ማለት ነው። እንዲሁም ደግሞ አንድ ስራ የምናስብ ሰዓት የተለያየ የሆነ ሀሳብ እንጋራለን ማለት ነው። ለምሳሌ እኔ የሆነ ሀሳብ አመጣለሁ ጓደኛዬ ደግሞ የሆነ ሀሳብ ያመጣል ባልደረባዬ ደግሞ የሆነ ሀሳብ ያመጣል እና ያ ሀሳብ ተጨምቆ ጥሩ የሆነ የስራ እድል ይፈጥርልናል ማለት ነው። እና በዛ ምክንያት አብሮ መስራት ማይገፋ የሚመስለውን ተራራ እንድንገፋው ያግዘናል ማለት ነው። የማንወጣውን ዳገት ተባብረን እጅ ለእጅ ተያይዘን እንወጣዋለን ማለት ነው። ብቸኛ ከመስራት ብቻህን ከመስራት ከሰው ጋ ብትሰራ ብዙ ጥቅሞችን ታገኛለህ ማለት ነው። እና በዛ ምክንያት በቡድን መስራት አለብን ማለት ነው። ወደ እንትን ወደ ሀሪፍ የሆኑ እንዲሁም ደግሞ ታዋቂ የሚባሉ ካምፓኒዎችን በምንመለከት ሰዓት እንዴት ነው? ይሄን እውቅናቸውን ያስፋፉት ብለን በምንጠይቅ ሰዓት አንድ በትብብር ነው ሁሉም ተባብሮ በመስራት እጅ ለእጅ ተያይዞ በመስራት አንድን ድርጅት ማሳደግ ይቻላል ማለት ነው። እንዲሁም ደግሞ እንደ አለም ታዋቂ ማድረግ ይቻላል እንደ አለም እንደ ሀገርም ታዋቂ ማድረግ ይቻላል። እና በዛ ምክንያት ያው በቡድን መስራት ትልቅ የሆነ ጠቀሜታ አለው ማለት ነው። ብቻውን የሚሰራ ሰው አብዛሀኛውን ጊዜ ምንም አይነት ጥቅም አያገኝም ማለት ነው። ሊከስር ይችላል እንዲሁም ደግሞ በሰዎች ሊበለጥ ይችላል ማለት ነው። እና ምርታማ ሊሆን አይችልም ውጤታማ ሊሆን አይችልም ብቻውን የሚሰራ ሰው ማለት ነው። ግን በህብረት የሚሰራ ሰው በብዛት የሚሰራ ሰው ግን የተለያየ የሆነ ጥቅምን ያገኛል ማለት ነው። እንዲሁም አዳዲስ ሀሳቦችን ያመጣል አዳዲስ ሀሳቦችን ያገኛል እና በቡድን መስራት ነው የሚያዋጣ ለማለት ነው። የተለያዩ ነገራቶችን ለማግኘት በቡድን መስራት አለብን ለማለት ነው እወዳለሁ። ሲቀጥል ደግሞ እኛ ሀገር ለእኛ ማህበረሰብ እንዴት ነው? በቡድን ይሰራል ወይስ አይሰራም ብለን በምንጠይቅ ሰዓት በቡድን አይሰራም። በቡድን ብንሰራ ኖሮ እኛ ከሌሎች ሀገራቶች ጋ እንወዳደር ነበረ የተለያየ የሆነ ምርታችንን እያስተዋወቅን እንዲሁም ሀገራችንን ማሳደግ እንችላለን ማለት ነው። ግን በቡድን አንሰራም ችግራችን ማለት ነው። አንዱ ለአንዱ ምቀኛ ይሆናል አንዱ አንዱን መብለጥ ነው እንጂ ሚፈልግ አብሮ ማደግ አይፈልግም ወይም ደግሞ ሲበልጠው ደግሞ አይወድም ማለት ነው። እና በዛ ምክንያት ሀሳባችንን ለሰው ሸር አድርገን በአንድ ላይ መስራት ይከብደናል ማለት ነው። ያ ትልቅ የሆነ ችግር ነው ማለት ነው። ላለማደግ ትልቅ የሆነ ችግር ያመጣብናል እና በዛ ምክንያት ያው እኛ በቡድን መስራት አለብን ብዬ አስባለሁ ማለት ነው። እና መተጋገዝ ገንዘብ መረዳደት እና ሁሉን ነገር ማድረግ አለብን በቡድን ሁነን ማለት ነው። እንደዛ ካልሆነ ትልቅ የሆነ ኪሳራ ይገጥመናል። አመሰግናለሁ

ምን ያህል ጊዜ ስብሰባ ታደርጋላችሁ እኛ የምናደርገው ስብሰባ በሳምንት አንዴ እንዲሁም ደግሞ በወር አንዴ እንሰባሰባለን የምንሰበሰብበት ምክንያት ምንድነው? የተለያዩ ነገራቶችን ስለ ድርጅቱ ሊሆን ይችላል እንዲሁም ደግሞ የምንሰራበት ስራ ላይ ስለዛ ስራ ለመወያየት አዳዲስ ችግሮች ካሉ ለነዛ ችግሮች መፍትሄ ለመስጠት ነው የምንሰባሰበው ማለት ነው። እና በብዛት ሰዎች የት ሊሰባሰቡ ይችላሉ ካልነ አዳራሽ ወይም ደግሞ ጸጥ ያለ ቦታ እንዲሁም ደግሞ ቢሮ ውስጥ ሊሰባሰቡ ይችላሉ ማለት ነው። ከዛ በመሰባሰብ አንዱ እንደ መሪ ሆኖ ሌላው ደግሞ እንደ አዳማጭ እንደ ሀሳብ ሰጪ ደግሞም ደግሞ ታዛቢ የሆኑ ደግሞ ብዙ ሰዎች አሉ። በዚሁ መሰረት ያው ተደራጅተው ለስብሰባ ቁጭ ይላሉ እና ስብሰባ ትልቅ የሆነ ጠቀሜታ አለው ብዬ አስባለሁ። ስብሰባ ችግርን ይፈጥራ ይቀርፋል ችግርን ያባራል እንዲሁም ደግሞ ከችግር ለችግር ደግሞ መፍትሄ ያመጣል ማለት ነው። እና መሰብሰብ ትልቅ የሆነ ጠቀሜታ አለው ማለት ነው። ስብሰባን የማይወዱ ሰዎች በምንመለከት ሰዓት ስብሰባን የማይወዱ ሰዎች ትልቅ የሆነ ችግር ያስተናግዳሉ በህይወታቸው። ለችግራቸው መፍትሄ አያገኙም እንዲሁም ደግሞ ለችግራቸው ብቻ ሳይሆን ለተለያዩ ነገራቶች ለተለያዩ ትንሽ ችግራቶች ይጠቃሉ ማለት ነው። እና መሰብሰብ ሀሳብን ማጋራት እንዲሁም ደግሞ አዳዲስ መፍትሄዎችን ማምጣት ይጠቅማል ማለት ነው። እና ስብሰባ ያው በወር አንዴ በሳምንት ደግሞ እንዲሁም በሳምንት ሁለቴ መሰብሰብ ያው በወር በወር ሁለቴ በሳምንት ደግሞ ያው አንድ ጊዜ ብንሰበሰብ በወር አራቴ ብንሰበሰብ ይጠቅመናል ማለት ነው ችግሮቻችንን ለመፍታት ያስችለናል ማለት ነው። እና ያው ችግራችንን በዚሁ መልኩ እንፈታለን ማለት ነው። በስብሰባ መልኩ ምን የሚሰበሰቡ ምን አይነት ሰዎች ናቸው? ብለን በምንጠይቅ ሰዓት ስብሰባ የሚወዱ ሰዎች ትላልቅ የሆኑ አላማ ያላቸው ሰዎች መሆን አለባቸው ማለት ነው። ከህፃን ጋር መሰብሰብ አያስፈልግም ህፃንን መምከር ወይም መግረፍ ነው እንጂ ያለብንነ ያዎች ሲያጠፋ ለዛ ችግር መፍትሄ ብለን ስብሰባ ማቆም የለብንም ማለት ነው። መሰብሰብ የለብንም ሰውየውን ማለት ነው። ከሰበሰብነው ያው እናቀብጠዋለን እና በዛ ምክንያት ስብሰባ ስንሰበሰብ ከትላልቅ ሰዎች ከአዋቂዎች

ስንት የብርድ ልብስ ትጠቀማለህ? ብዙ አይነት ብርድ ልብስ አለኝ እኔ የምጠቀመው ለምሳሌ ጃኬት እጠቀማለሁ ወፍራም የሆነ ጃኬት እንዲሁም ወፍራም የሆነ ጃኬት ከምን ከምን ነው የሚሰራ ብለን በምንጠይቅ ሰዓት ወፍራም የሆነ ጃኬት ከጥጥ ይሰራል ከጨርቅ ይሰራል እንዲሁም ደግሞ ወፍራም ከሆነ ነገር ይሰራል ማለት ነው። እና ወፍራም ጃኬቶችን በምንመለከት ሰዓት ለብርድ ያገለግላሉ ለፀሀይ ግን አይሆኑም ለዝናብ ያገለግላሉ አንዳንድ ደግሞ ወፍራም ጃኬቶች በላያቸው ሽፋናቸው ሌዘር የሆኑ አሉና በዛ ምክንያት ዝናብ በሚዘንብ ሰዓት ወደ ሰውነታችን አካላችንን እንዳይነካ ይከለክላል ማለት ነው። የብርድ ልብስ ለምን ይጠቅማል ብለን በምንጠይቅ ሰዓት ያው ለበረዶ ለዝናብ እንዲሁም ደግሞ ብርድ በሚመጣ ሰዓት ቀዝቃዛ የሆነ ብርድ በሚመጣ ሰዓት እንለብሳለን ማለት ነው እና ይከለክልልናል ውስጣችንን ቆዳችንን እንዳይነካ ይከለክልልናል ማለት ነው። እና በብዛት ልጆች ይበርዳችኋል የሚባል ነገር አለ ልጆች በጣም ነው የሚበርዳቸው። ምክንያቱም ያው ሰውነታቸው ትንሽ ስለሆነ እንዲሁም ደግሞ ያው ህፃን ስለሆኑ አይችሉም ብርድ አይችሉም ማለት ነው እና በዛ ምክንያት ህፃናቶችን ትልቅ የሆነ ወፍራም የሆነ ከጥጥ የተሰራ ብርድ ልብስ ብናለብሳቸው ጥሩ ይመስለኛል ማለት ነው። ትላልቆች ደግሞ እንደዚሁም ሽማግሌዎች። ወፈር ያለ ከጥጥ የተሰራ ቢለብሱ ጥሩ ነው ምክንያቱም ያው ቀጭን ስለሆኑ ትላልቆች ቶሎ ይበርዳቸዋል ብርዱ ወደ አጥንታቸው ስለሚሸጋገር ሊበርዳቸው ይችላል ማለት ነው። ወፍራም ሰው ግን በብዛት ያው ትልቅ የሆነ ጃኬት የለውም ለምንድነው የሌለው? የወፍራም ሰው በተፈጥሮ ስለማይበርደው ወፍራም ሰው ይሞቀዋል እንጂ አይበርደውም የሚባል ነገር አለ። እና ያው እኔ የምጠቀመው ብርድ ልብስ ብዙ አይነት ብርድ ልብስ እጠቀማለሁ ወፍራም አለ። ቀጭን አለ ከጥጥ የተሰራ አለ እና ብዙ አይነት ብርድ ልብስ እጠቀማለሁ ማለት ነው። ስተኛም ደግሞ የምጠቀመው ብርድ ልብስ ወፍራም የሆነ ብርድ ልብስ ነው። ያን ወፍራም ብርድ ልብስ ለብሼ እተኛለሁ ምክንያቱም ያው ለሊት ስምንት ሰዓት ወይ ዘጠኝ ሰዓት ከምሽቱ ሊበርደኝ ስለሚችል የዛን ጊዜ ደግሞ እንቅልፍ ላይ ካለው ያው አላየውም ማለት ነው። ሊበርደኝ ይችላል እና በዛ ምክንያት ያው ከአሁኑ ልተኛ ስል ነው ብርድ ልብሴን ለብሺ የምተኛ ማለት ነው። እና ሲቀጥል ደግሞ ያው ዋጋቸው እሳ ብለን በምንጠይቅበት ሰዓት ዋጋቸው በብዛት የወፍራም ብርድ ልብስ ብዙ ብር ነው የሚያወጣ ከሱቅ ሄደን ከሱቅ ሄደን ልንገዛው ስንል ብዙ ብር ነው የምንጠየቀው ማለት ነው። ወፍራም ያልሆነ ብርድ ልብስ ደግሞ ያው ትንሽ ብር አውጥተን መግዛት እንችላለን። ያው ያን ያህል አይጋነንም ማለት ነው። እና በዛ ምክንያት ያው ወፍራምም አለ ስስም አለ እንዲሁም ደግሞ ከጥጥ የተሰራ ብርድ ልብስ አለ። ያው ያንን ለብሰን ያው መተኛት እንችላለን ማለት ነው። በተለይ ቀጭን የሆነ ሰዎች ቀጠን ያለ ብርድ ልብስ ወፈር ያለ ብርድ ልብስ ብንለብስ ተመራጭ ነው። ምክንያቱም ያው ለብርድ ስለምንጋለጥ ሰውነታችንን እንጎዳለን እንደውም ሰውነታችን ከበረዶ ደግሞ የተለያየ የሆነ ጉንፋን ሊያመን ይችላል። እንዲሁም ደግሞ የተለያዩ የሆኑ ሳሎች ሊያሙን ይችላል ማለት ነው። እንደዛ እንዳይሆን ማድረግ ያለብን ምንድነው? እኛ ወፍራም የሚባል ብርድ ልብስ መልበስ አለብን ማለት ነው። በዛ ምክንያት ብርድን እንከላከላለን ማለት ነው። እንዲሁም ደግሞ ለልጆቻችን ግዴታ ወፍራም የሆነ ብድር ልብስ ማምጣት አለብን እንደዛ ካላደረግነው ያው እንቸገራለን ማለት ነው። ልጆቻችን ለተለያየ የሆነ በሽታ ይጋለጡብናል ማለት ነው። ስለዚህ ያው ወፍራም ብርድ ልብስ ማምጣት አለብነ መግዛት አለብነ ማለት ነው። ቤተሰባችን ውስጥ ትልቅ ብርድ ልብስ መኖር አለበት ከብርድ የሚከላከል መሆን አለበት። አንዳንድ ሰዎች አይታችሁ ከሆነ ወፍራም ብርድ ልብስ የሚጠቀሙ እነማን ናቸው? ብለን በምንጠይቅ ሰዓት ውጪ ያሉ በረዷማ የሆነ ወይም ቀዝቃዛማ የሆነ ቦታ ያሉ ሰዎች ትልቅ ብርድ ልብስ ይጠቀማሉ ማለት ነው። ወፍራም ብርድ ልብስ ይጠቀማሉ ምክንያቱም እዛ ያለው ብርድ ከባድ ስለሆነ ማለት ነው። ወደዚህ ስንመጣ ወደ ሞቃታማ ቦታዎች በምንመጣ ሰዓት ያው የሚጠቀሙት ብርድ ልብስ አንድ ብርድ ልብስ ብቻ ነው ያም ደግሞ ያው ሰሳ ያለ ብርድ ልብስ ብቻ ነው የሚጠቀሙ ማለት ነው። ምክንያቱም ያው ሞቃታማ ስለሆነ አየሩ ወፍራም ብርድ ልብስ መልበስ አያስፈልግም በሚለው ማለት ነው። እና ብቻ ዞሮ ዞሮ ወፍራምም ስስም እንዲሁም ደግሞ ሰሳም ያለ ወፈርም ያለ ከጥጥ የተሰራ እንዲሁም ደግሞ ከጨርቅ የተሰራ የሆነ ብርድ ልብስ አለኝ ማለት ነው። ብዙ አይነት ብርድ ልብስ አለኝ እና እጠቀማለሁ ወደ አራት አምስት ብርድ ልብስ አሉኝ ማለት ነው። ቤታችን ውስጥ ስንመለከት እኛ ቤት ውስጥ ብዙ አይነት ብርድ ልብስ አለ ለማለት ነው። ያለኝ ይሄ ነው አመሰግናለሁ።

የክላውድ ማከማቻ ትጠቀማለህ የክላውድ ማከማቻ እጠቀማለሁ የምጠቀምበት ምክንያት ለምንድነው? ያው ፎቶ ሊሆን ይችላል እንዲሁም ደሞ የተለያዩ ነገራቶች የተለያዩ የሆኑ ፋይሎች እንዳይጠፉብኝ በማለት የክላውድ ማከማቻ ውስጥ አስገባቸዋለሁ ማለት ነው። ምክንያቱም የክላውድ ማከማቻ ሚጠቅመው ለምንድነው ብለን በምንጠይቅ ሰዓት? ለምሳሌ ሲጠፋብን ለምሳሌ ስልካችን በሚጠፋ ሰዓት የክላውድ ማከማቸው ፎቶአችንን እንዲሁም ደሞ የተለያየ የሆነ ማተሪያሎችን ካስቀመጥንበት ክላውድ ማከማቸው ውስጥ ስልክ በምንቀይር ሰዓት ያው ኢሜላችን በማስገባት የክላውድ ማከማቸውን እናገኘዋለን ማለት ነው። የክላውድ ማከማቸው ውስጥ በመግባት ደሞ ፎቶአችንን ሊሆን ይችላል እንዲሁም ደሞ ፋይሎችን ፓስወርዶችን ልናገኝበት ልናይበት እንችላለን ማለት ነው። እና እኔ ክላውድ ማከማቻ ብዙ የሆነ ጥቅም አለው ማለት ነው። የክላውድ ማከማቻ ማይጠቀም ሰው ብዙ እንትኖችን መረጃዎችን ሊያጠፋ ይችላል ማለት ነው። ስልኩ በሚጠፋ ሰዓት ወይም ደሞ ስልኩ ሪስቶር በሚሆን ሰዓት ያው የያዘው ጋለሪ ውስጥ ያለው ፎቶ ውስጥ ወይም ደሞ ማይ ፋይል ውስጥ ያለው ነገር ውስጥ ይጠፋል ማለት ነው። እንደዛ እንደሆን ምንድነው? ማድረግ ያለብነ የክላውድ ማከማቻ መጠቀም አለብን ነው ማለት ነው። የክላውድ ማከማቻ እሄን መተግበሪያ እንዴት አርገን መጠቀም እንችላለን? እንዴት አርገን መክፈት እንችላለን? ካልነ የክላውድ ማከማቻ መተግበሪያ ውስጥ በመግባት ኢሜል በመክፈት ኢሜሉን በማገናኘት የራሳችን የሆነ የክላውድ ማከማቻ ማዘጋጀት እንችላለን ማለት ነው። የክላውድ ማከማቻን ምን አይነት ሰዎች የትኛ በየት እድሜ ያሉ ሰዎች ይጠቀሙታል? ብለን በምንጠይቅ ሰዓት ያው የክላውድ ማከማቻን የሚጠይቁት ሰው የሚጠቀሙት ሰዎች ወጣቶች ናቸው በብዛት የውጭ ኦንላይን ስራ የሚሰሩ ሊሆኑ ይችላሉ እንዲሁም ደሞ ስልካቸው ላይ ብዙ አይነት ስራዎች የሚሰሩ ሰዎች አዋቂ የሆኑ ሰዎች ወጣቶች የክላውድን ማከማቻ ይጠቀማሉ ማለት ነው። ህፃናት በብዛት የክለወድ ማከማቻ አይጠቀሙም ምክንያቱም ስለማያውቁት ማለት ነው። ያው ምንድነው? ሊያደርጉ የሚችሉ እነሱ ጌም ብቻ ነው የሚጫወቱ ጌም ስለሚጫወቱ የክላወድ ማከማቻ ምንም አይሰራላቸውም ማለት ነው። የክላወድ ማከማቻ የሚጠቅመው ትልቅ የሆነ ወጣት የሆነ ሰው ለተለያዩ ስራዎች ሲፈልግ ያስቀመጠውን ዶክመንት ያስቀመጠውን ፋይል ምን ያደርጋል? ክላውድ ማከማቻ ውስጥ ያስቀምጣል ማለት ነው። እንደዛ በዛ መልኩ ያው እንዳይጠፋው እንዲሁም ደሞ መልሶ ያኔ ክላውድ ማካማቸው ያስቀመጠውን ነገር አውጥቶ ለመጠቀም ይረዳዋል ማለት ነው። እና ያው የክላውድ ማከማቻ ለመክፈት ምንድነው? ማድረግ ያለባችሁ ክላውድ ማከማቻ ውስጥ መግባት አለባችሁ ከዛ በኋላ ኢሜላችሁን አገናኝታችሁ የፈለጋችሁትን ነገር ሊሆን ይችላል ፎቶ እንዲሁም ደሞ ፋይል ሊሆን ይችላል ሙዚቃ ሊሆን ይችላል እንዲሁም ደሞ ፊልሞችን ሊሆን ይችላል ቲክቶክ ያሉ አጫጭር ቪዲዮዎች ቪዲዮዎችን ሊሆን ይችላል ያው ማስገባት አለባችሁ እዛ ውስጥ ማስቀመጥ አለባችሁ ማለት ነው። እና በዛ ምክንያት ያው ስልካችሁ በሚጠፋ ሰዓት እንዲሁም ደሞ ፋይላችሁ ሪስቶር በሚሆን ሰዓት በሚደለት ሰዓት ሌባ በሚሰርቃችሁ ሰዓት ያው ኢሜላችሁን በማስገባት ክላውድ ማስቀመጫ ውስጥ ያስቀመጣችሁትን የተለያየ የሆነ ፎቶ ፋይል ማግኘት ትችላላችሁ ማለት ነው። በዛ መልኩ ስልካችሁን ልታድሱት ትችላላችሁ ለማለት ነው። እና ያው ተጠቃሙ ለማለት ነው። የክላውድ ማከማቻ እኛ ሀገር ተለምዷል ብለን በምንጠይቅ ሰዓት? የክላውድ ማከማቻ እኛ ሀገር ብዙም አልተለመደም ብዙ ሰዎች የሚያስቀምጡት ስልካቸውን ቴሌግራም ላይ ነው ሴቭድ ሚሴጅ ላይ ነው ሚያስቀምጡት ማለት ነው። እንዲሁም ደሞ ያው ፎቶአቸውን ፋይላቸውን የሚያስቀምጡበት ቦታ አብዛኛው ግዜ ጋለሪ ውስጥ ነው ወይም ደሞ ማይ ፋይል ውስጥ ነው የሚያስቀምጡት ማለት ነው። ሲፈልጉ እዛ ውስጥ ገብተው የፈለጉትን ነገር ያወጣሉ። እንደዛ ከሚሆን ትልቅ ነገር ስለሆነ መጥፎ ነገር ስለሆነ አንዴ ከጠፋ መልሶ ስለማይገኝ ፎቶአችን ቪዲዮ መልሶ ስለማይገኝ ምንድነው? ማድረግ ያለብን እኛ ክላውድ ማስቀመጥ ክላውድ ማስቀመጫ ውስጥ ክላውድ መተግበሪያ ውስጥ እዛ ውስጥ ማስቀመጥ አለብነ ማለት ነው። በምንፈልግ ሰዓት አውጥተን እንጠቀምበታለን እንየዋለን እንጋራዋለን ማለት ነው። እና እንደዛ ስለሆነ ከላውድ ማስቀመጫ ውስጥ ማስገባት አለብነ ክላውድ ማከማቻ ውስጥ የምናስቀምጠው ምን አይነት ነገር ነው? ብለን በምንጠይቅ ሰዓት አስፈላጊ የሆነ ነገር ከጠፋ ልንጎዳ የምንችለው ነገር አይነት መሆን አለበት ክላውድ የምናስቀምጥ ማለት ነው። ክላውድ እዛ ውስጥ ካስቀመጥነው ያው ያ አስፈላጊ በሆነ ሰዓት ያው እንዳናጣው ያደርገናል ማለት ነው። ያ ከጠፋ ለምሳሌ ሂወታችን የሚመሰቃቀል ከሆነ ክላውድ ማከማቻ ውስጥ ማስቀመጥ አለብነ። ያ ፋይል አስፈላጊ ከሆነ ማለት ነው። እና አመሰግናለሁ ያለኝ እሄ ነው አመሰግናለሁ

ብዙ ትንሽ ሳለህ ትንሽ ሳለሁ ብዙ ነገር አደርጋለሁ ደስ የሚሉ ነገራቶችን ለምሳሌ ብይ እጫወት ነበረ እንዲሁም ደግሞ ጭቃ ነገር እያቦካው አፈርን አፈርና ውሃ እያደባለኩኝ ፊቴን እቀባ ነበረ በጣም አለቅስ ነበረ ልጅ እያለሁ ማለት ነው። እና በቃ ከማይረሱኝ ትውስታዎች ውስጥ ልጅ እያለሁ ምን አደርግ ነበረ። ድንጋይ እወራወር ነበር ቤት ላይ ሆኜ ከቤቱ ጣራ ላይ ወጥቼ የሚያልፈውን ሰው በድንጋይ እመታ ነበር እየወረወርኩ ማለት ነው። እንዲሁም ደግሞ ቤት መስታወት ምናምን እሰብር ነበረ ደስ ይለኝ ነበረ ልጅ እያለሁ ማለት ነው። እንደዚህ አይነት ነገር ማድረግ እንዲሁም ደግሞ ልጅ እያለሁ የተለያዩ የሆኑ ካርቶን ፊልሞችን አይነበር ማለት ነው። ምን ምን ለምሳሌ እንደ ፓወር ሬንጀር አይነት ፊልም እንደ ቶሚ ኤንድ ጄሪ እንዲሁም ደግሞ እንደ ሾንዘሺፕ አይነት ደስ የሚሉ የሚከታተሉ ፊልሞችን አይነበረ ማለት ነው። ድራማዎችን እንዲሁም ደግሞ በቃ ደስ የሚሉ ሙዚቃዎች ደስ ይሉኛል የህፃናት የሆኑ ግጥሞች ደስ ይሉኛል። ይሄ ኤ አፕል ቢ ቦል ሲ ካት ዲ ዶግ እያሉ የሚማሩት በጣም ደስ ይለኝ ነበረ እሱ ልጅ እያለው አደርግ ነበረ ማለት ነው። እንዲሁም ደግሞ አበበ በሶ በላ አማርኛ ላይ ማለት ነው እና ብዙ ነገር አደርግ ነበር ልጅ እያለሁ። ደግሞ ሲቀጥል ደግሞ ኳስ ስጫወት ያው ሩቅ ቦታ ሄድን ኳስ ስንጫወት ነበረ። ከዛ በኋላ ሩቅ ቦታ ሄድን ኳስ ስንጫወት ያው አሸንፈን ተሸንፈን እንዲሁም በኮርኪ በኮርኪ ምን እንሰራ ነበረ? ዋንጫ እንሰራ ነበረ ዋንጫ ሰርተን በኮርኪ እንደውም ደግሞ የምንጫወትባት ኳስ ደግሞ በካልስ ነበረ። የጫማ ጫማ ላይ አድርገን የምንለብሰው ካልስ በዛ ነበረ የምንጫወት ማለት ነው። በዛ ውስጥ ለምሳሌ የፌስታል ቆሻሻ ነገር በመክተት እንዲሁም ደግሞ ወረቀት ስፖንጅ ነገር በመክተት እዛ ውስጥ በማስገባት ኳስ ውስጥ ይኸው ጠቅለላን እንጫወታለን ማለት ነው። እንዲሁም ደግሞ እየሰፋን እየጠቀለልን በኪሮስ ነገር በገመድ ነገር ቆሻሻውን ጠቅልለን የሆነ ክብ አይነት ቅርጽ እናደርገውና በላዩ ላይ ጨርቅ እንሰፋበታለን ማለት ነው። ጨርቅ ደርበን እንጫወት ነበረ እና ይኸው ደስ የሚል የልጅነት ጊዜ ነበረ ያሳለፍኩ ማለት ነው። እንዲሁም ደግሞ ከጨዋታ ውስጥ የማይረሳኝ ኮርኪ ጨዋታ የሚባል አለ። ያ ኮርኪ ጨዋታ ያው እንደረድረውና ምን እናደርጋለን? ድንጋይ እየወረወርን ያንን ኮርኪ በመታ እንጫወት ነበረ። ከዛ በኋላ ከመታነው ያን ኮርኪ ሁሉ ይዘን ወደ ቤታችን እንገባ ነበረ ማለት ነው። እንዲሁ ደግሞ ከልጅነት ጨዋታ ደስ የሚለኝ ምንድነው? ሩጫ ነው። ሩጫ በጣም ደስ ይለኝ ነበረ እንወዳደር ነበረ አንተ ከጓደኞቼ ጋር ልጅ እያለን እንወዳደር ነበረ ማለት ነው። እንዲሁ ደግሞ አባሮሽ አባሮሽ ማለት ያው አሯሩጦ አሯሩጦ ከያዘ ያው አሸናፊ ነህ ማለት ነው። ሲቀጥል ደግሞ ያው አኩኩሉ የሚባል ጨዋታ አለ። ያ ማለት እኔ ከአንድ እስከ አስር እቆጥራለሁ እዛ ጓደኛዬ ምን ያደርጋል? ሩቅ ቦታ ሄዶ ይደበቃል ማለት ነው። ከዛ በኋላ እሱን ካገኘሁት ሄጄ አሸንፋለሁ ማለት ነው። ካላገኘሁት ደግሞ አላሸንፍም እና እንደዚህ አይነት ጨዋታ ነበረ ልጅ እያለን የምንጫወት ማለት ነው። ሲቀጥል ደግሞ ብዙ አይነት ጨዋታ እንጫወታለን። ሲቀጥል ደግሞ ያው እንትን ላይ ደፍተርን እንቆርጥና ምን እናደርገዋለን? መርከብ እንሰራ ነበረ። መርከብ ሰርተን ያው ውሃ ላይ እናስቀምጠው ነበረ ማለት ነው። ዝናብ ሲዘንብ ይኸው ጎርፍ ይዘንባል። ከዛ በኋላ ያን መርከብ እዛ ጎርፍ ላይ አስቀምጠን እንጫወት ነበረ ማለት ነው። እና ብዙ ነገር እናደርግ ነበረ። ትምህርት ቤት ስኔድ ደሞ ያው ትዝ የሚለኝ አስተማሪዬን በጣም እወዳት ነበረ። የእንግሊዝን መምህር እና የምትጠይቀኝን ነገር ሁሉ እመልስ ነበረ። እና እንግሊዝ መምህር እንግሊዝ ትምህርት በጣም ደስ ይለኝ ነበረ ማለት ነው። ልጅ እያለሁ ማትስ ትምህርት ደግሞ በጣም ያስጠላኛል የቤት ስራ በሚሰጠኝ ሰዓት። አልሰራም ነበረ ማትስ ትምህርት ማለት ነው። በዛ ምክንያት ምን ታደርጋለች? መምህሯ ያው እጄን ትገርፈኝ ነበር እጅን እጅህን ዘርጋትልና በማስመሪያ እጄን ትደበድበኝ ነበር። እና በጣም መጥፎ መምህር ስለነበረች ስለምፈራት ያው እኔ ማትስ መምህርን እጠራው ነበር ማለት ነው። በማትስ ክፍለ ጊዜ ምን አደርጋለሁ? አልገባም ነበር እኔ ማለት ነው። ወደ ትምህርት ቤት እና እቀር ነበረ ቤቴ ነው የምተኛ። እንዲሁም ደግሞ ቅዳሜና እሁድ ሲደርስ በጣም ደስ ይለኝ ነበረ ትምህርት ስለሌለ ቅዳሜና እሁድ። የመዝናኛ ሰዓት ስለሆነ ቅዳሜና እሁድ እጫወታለሁ የተለያዩ ጨዋታዎችን ይጫወታሉ እና ያው እኔ የማሳልፈው ጊዜዬን በደስታ ነበር። ቅዳሜ እና እሁድ ማለት ነው። ትምህርት አልወድም ነበር ይሄ የቤት ስራ አልወድም ነበረ። መጫወት ብቻ ፊልም ማየት ብቻ እንዲሁም ደግሞ ዝም ብዬ መተኛት ብቻ ነበረ ደስ የሚለኝ ማለት ነው። ልጅ እያለሁ ማለት ነው። እና ያው ብቻ ደስ ይል ነበር ጊዜው። ያው አመሰግናለሁ።

ልዩ ችሎታህ ምንድነው? እኔ ልዩ ችሎታዬ ኳስ መጫወት ነው ኳስ መጫወት በጣም ነው የምወደው በጣም የምችለው። እንዲሁም ደግሞ ሌላ ልዩ ችሎታ ብዬ የማስበው ሩጫ ላይ ነው በጣም ፈጣን ነኝ ማንኛውንም ነገር በማደርግ ሰዓት ፈጣን ነኝ ነገራቶችን ስስራ ለምሳሌ ኳስ ስጫወት ፍጥነቴ ይወስነዋል። ፈጣን የሆንኩ ኳስ ተጫዋች ነኝ እንዲሁም ደግሞ በሩጫ ደግሞ ሩጫ ከእኔ ጋር ተወዳድሮ በብዛት እኔ ጓደኞቼን አሸንፋቸዋለሁ አንደኛ የምወጣው። እኔ ነበርኩኝ ሲቀጥል ደግሞ ፍጥነት ላይ ምን ላይ ነው የማደርገው? የመረዳት ላይ የሆነ ነገር ለምሳሌ መምህሩ እያስተማረ እኔ ቶሎ ብዬ እረዳዋለሁ የፈለገውን ነገር እኔ እገነዘበዋለሁ ማለት ነው። እና ልዩ ችሎታዬ ብዬ የማስበው ይሄን ነው። ሲቀጥል ደግሞ ሌላ ልዩ ችሎታ አለኝ የምለው ዋና ላይ ነው ዋና በጣም እችላለሁ። አንድ ኪሎ ሜትር የሆነ ዋና መዋኘት እችላለሁ ማለት ነው ሳይደክመኝ። እየቆምኩኝ ምን እያልኩኝ መዋኘት እችላለሁ እና ዋና ላይ በጣም ጎበዝ ነኝ። ሲቀጥል ደግሞ ፍጥነት አለኝ ደግሞ ዋና ውስጥ ማለት ነው የተለያዩ ዋናዎችን በአጭር ጊዜ ውስጥ መጨረስ እችላለሁ ማለት ነው። እንዲሁም ደግሞ ያው ረጅም ጉዞውን በእግሬ መጓዝ እችላለሁ ልዩ ችሎታ አለኝ ብዬ ማስብ ማለት ነው። ረጅም ጉዞዎችን አንድ ኪሎ ሜትር ሁለት ኪሎ ሜትር እንዲሁም ሶስት ኪሎ ሜትር ሳልሰላች መጓዝ እችላለው ማለት ነው። አብዝሃኛው ሰው ጓደኞቼ ሊሆኑ ይችላሉ የተለያዩ ማህበረሰብ የሚጠቀመው መኪናን ነው እንዲሁም ደግሞ ተሽከርካሪን በመጠቀም ነበረ ወደተለያየ ቦታ የሚጓዘው ማለት ነው። እኔ ግን በእግሬ ወደ ፈለኩበት ቦታ እሄዳለሁ እና በዛ ምክንያት ያው ልዩ ችሎታ አለኝ ብዬ የማስበው እነዚህ ነገራቶችን ነው። ሲቀጥል ደግሞ ልዩ ችሎታዬ ምግብ ማብሰል ነው። ምግብ ማብሰል ላይ ጎበዝ ነኝ በተለይ እንቁላል በሀሪፍ ሁኔታ አድርጌ ነው የማበስለው እንቆላል ሳበስል ማለት ነው። ሲቀጥል ደግሞ የወተት እና እንቁላልን ደባልቄ ኬክ መስራት እችላለሁ ማለት ነው። የኬክ ሙያ አለኝ ሲቀጥል ደግሞ የኔ ልዩ ችሎታ ምንድነው? ፈርኒቸር ነው። ፈርኒቸር መስራት እችላለሁ ፈርኒቸር ስል ለምሳሌ አልጋ ሊሆን ይችላል እንዲሁም ደግሞ ሶፋ ሊሆን ይችላል ጠረጴዛ ሊሆን ይችላል ቁም ሳጥን ሊሆን ይችላል መደርደሪያ ሊሆን ይችላል። የልብስ ማስቀመጫ ሊሆን ይችላል እና ሁሉን ነገር መስራት እችላለሁ እኔ ማለት ነው እና የፈርኒቸር ብቃት አለኝ ለማለት ነው። እንዲሁም ደግሞ ያው ንግድ ላይ በተለይ ንግድ ላይ እቃ ስሸጥ ስገዛ አሪፍ የሆነ ብቃት አለኝ። ቶሎ ብዬ ደንበኛን የማሳመን ብቃት አለኝ በደንበኛ የምወደድ የሆነ ልዩ ችሎታ አለኝ ብዬ አስባለሁ ማለት ነው። እና እነዚህ እነዚህ ችሎታዎች ያው እኔ ያካበትኳቸው እና ከልጅነቴ ጀምሮ አብረውኝ እያደጉ የመጡ ችሎታዎች ናቸው። እና ለየት ያደርገኛል ከልዩ ከማ

በስራ ቦታ ጓደኛ አለ የስራ ጓደኞች ብዙ አሉኝ በተለይ እኔ ድርጅት ውስጥ የሚሰሩ ከአንድ ጀምሮ እስከ አምስት ምናምን የሚደርሱ ጓደኞች አሉኝ ማለት ነው። የወንድ ጓደኛ አለኝ የሴት ጓደኛ አለኝ። እንዲሁም ደግሞ ወጣቶች አሉ አንዳንድ ደግሞ ህፃናቶች አሉ አዘውንቶች አሉ ሁሉም የኔ ጓደኞች ናቸው ማለት ነው። በስራ ያግዙኛል ማንኛውንም ስራ ከባድ የሆነ ስራ ካለ ሀሳብን የሚፈልግ ስራ ከሆነ አንድ ላይ ሆነን በትብብር በጋራ እየተወያየን እንሰራለን ማለት ነው። እና የስራ ጓደኞች ስንል ምን ማለታችን ነው? አብረን አብሮ የሚሰሩ የስራ ጓደኛና ኖርማል ጓደኛ ምንድነው? ልዩነቱ የስራ ጓደኛ ስራ ላይ ቦታ ብቻ የምናገኘው። ስራችን ላይ የሚረዳን የሚያግዘን አንዳንድ ጊዜ በመንቀር ሰዓት የእኛን ቦታ ተክቶ የሚሰራ የሆነ ሰው ነው ማለት ነው። የስራ ጓደኛ ማለት እንዴ? ኖርማል ጓደኛ የስራ ጓደኛ ውጪ እነማን ናቸው በምን ሰዓት? የስራ ጓደኛ ውጪ የምንላቸው የተለያየ ቦታ አብረውን ነው የሚሄዱ። ሀሳባችን የምናካፍላቸው ሀዘናችን የምናካፍላቸው ደስታችንን የምናካፍላቸው የሆኑ ጓደኞች ናቸው ማለት ነው። እና የስራ ጓደኛ እና ሌላ ጓደኛ ይለያያል ማለት ነው። ሲቀጥል ደግሞ በስራ ቦታ ላይ። ምን አይነት ጓደኛ ሊኖሩ ይችላሉ ምን አይነት ባህሪ ያላቸው ጓደኛ ሊኖሩ ይችላሉ? በምንል ሰዓት አንዳንድ ጓደኞች መጥፎ ናቸው መጥፎ የሆነ ባህሪ አላቸው ማለት ነው። የሚቆጣጠሩን ሁሌም ለአለቃ ለአለቃው የሚነግሩት የሆኑ ጓደኞች አሉ ማለት ነው። አንዳንዴ ደግሞ ጥሩ ጓደኞች አሉ ስራ ቦታ ላይ። ጥሩ ጓደኞች አሉ ምን አይነት ጓደኞች ናቸው በምን ሰዓት? የሚሸፍኑልን እኛ በምንሰራ ሰዓት የሚሸፍኑልን ስንቀር የሚሸፍኑልን የኛን ስራ ተክተው የሚሰሩልንና አይነት ጓደኞች ናቸው ማለት ነው። የስራ ጓደኛ ወይም ጥሩ ጓደኛ የምንላቸው እና ጥሩ ጓደኛ ወሳኝ ነው። ጥሩ ጓደኛ የሌለው ሰው የስራ ጥሩ የስራ ጓደኛ የሌለው ሰው ብዙ አይነት ችግሮችን ሊያስተናግድ ይችላል። ብዙ አይነት ችግሮች ያጋጥሙታል። እና ጥሩ የሆነ ጓደኛ መምረጥ አለብን ብዬ አስባለሁ ማለት ነው አመሰግናለሁ

በገበያ ዋጋ መደራደር ትችላለህ? በገበያ እኔ ብዙ አይነት ዋጋ ማስቀነስ እችላለሁ ለምሳሌ አንድ አንድ እቃ መቶ ብር ከተባለ እኔ ሰማንያ ብር ወይም ሰባ ብር መግዛት እችላለሁ ማለት ነው። እና ለምሳሌ የሆነ ሱሪ ለምሳሌ በአንድ ሺህ ሰባት መቶ ከተባልኩኝ እኔ ተደራድሬ ተከራክሬ አንድ ሺህ ሁለት መቶ መግዛት እችላለሁ ማለት ነው እንደዛ አይነት ብቃት አለኝ። አባቴና እናቴ ገበያ ላይ በጣም ጎበዞች ናቸው። የሆነ አንድ ዋጋ ካለ አንድ ልብስ ካለ አንድ እቃ ሊገዙ ከፈለጉ ለምሳሌ አምስት ሺህ ብር ካላቸው እናቴ ሶስት ሺህ ብር መግዛት ትችላለች ማለት ነው። ከእናቴ ይበልጥ ደግሞ አባቴ በጣም ጎበዝ ተከራካሪ ነው። ዋጋ ማስቀነስ ይችላል እና ይኸው ለዋጋ ሲባል እንከራከራለን ማለት ነው እንጂ ለሌላ ነገር አንከራከርም። የምንከራከርበት ዋናው ምክንያታችን ምንድነው? አንድ እና አንድ ዋጋ ለማስቀነስ ብቻ ነው ማለት ነው። ዋጋ ለማስቀነስ ብለን ከነጋዴው ጋር ብዙ እንከራከራለን። ለምሳሌ አምስት ብር ቀንስልኝ አስር ብር ቀንስልኝ እያልን እያልን እያልን የመጨረሻ ንገረኝ እያልን የመጨረሻ የምንገዛበትን ዋጋ ተናግረን እንገዛዋለን ማለት ነው። ማንፈልግ ከሆነ ያ እቃ የማያስፈልገን ከሆነ አንግዛውም። የሚያስፈልገን እቃ ከሆነ ግን በደንብ ተከራትረን በደንብ ያላችን ያለንን አቅምን አውጥተን እንገዛለን ማለት ነው። ያን እቃና በዛ ምክንያት ያው የምንፈልገውን እቃ እንወስዳለን። እና በገበያ መደራደር ጥሩ ነው ገንዘባችንን እንድናጠራቅም ያደርገናል ማለት ነው። እንዲሁም ደግሞ እናትና አባቶቻችን እንዴት ነው የሚከራከሩ ለምንድነው የሚከራከሩ? በምንል ሰዓት የሚከራከሩበት እንዴት ነው የሚከራከሩ ስንል? ያው ዋጋ ለማስቀነስ ብለው ነው የሚከራከሩ ማለት ነው። የሚከራከሩበትም ለእኛ ጥሩ የተሻለ የሆነ ኑሮ ለማኖር ሲፈልጉ የፈለግነውን ነገር ለማሟላት ሲሉ ይከራከራሉ ማለት ነው። ለኛ ብሎ እንዲሁም ደግሞ ለምንድነው የሚከራከሩ ምን ላይ ነው የሚከራከሩ በምንል ሰዓት ደግሞ እቃ ላይ ነው የሚከራከሩ። ማንኛውም እቃ ሊሆን ይችላል ቲቪ ሊሆን ይችላል ፍሪጅ ሊሆን ይችላል በአጠቃላይ የቤት እቃ ሊሆን ይችላል። ቤት እቃ ላይ እነሱ ምንድነው የሚያደርጉ ይከራከራሉ ለመግዛት ሲፈልጉ ማለት ነው? ሌላ ነገር ላይ አይከራከሩም። ለምሳሌ ቤት ለመግዛት ፈልገው ትልቅ ቤት ለመግዛት ፈልገው ዋጋ አይከራከሩም የሚከራከሩ አብዛኛው ጊዜ ትናንሽ እቃዎችን ገበያ የሚሸጡ ትናንሽ እቃዎችን እነሱን ለመግዛት ሲባል ያው ለነሱ ነው የሚከራከሩ ማለት ነው። እንጂ ለትላልቅ ነገራቶች ወይም ደግሞ ቋሚ የሆነን እቃ ለመግዛት አይከራከሩም። እና ያው እናትና አባቶቻችን ያው ከባድ ናቸው ለማለት ነው። ክርክር ላይ ሴቶችስ እንዴት ነው ሲከራከሩ ያበዙታል? ወይስ ትንሽ ነው የሚከራከሩ? ብለን በምንጠይቅ ሰዓት ሴቶች ብዙ አይከራከሩም ምክንያቱም ሴት ስለሆኑ ያፍራሉ መከራከር አይወዱም ማለት ነው። ወንዶች እሳ በምንል ሰዓት ወንዶች በጣም ነው የሚከራከሩ ድምፃቸውን ከፍ አድርገው እየተሳደቡ የተለያዩ ነገራቶችን እየተናገሩ ይከራከራሉ። እና ወንዶች ጎበዝ ናቸው ክርክር ላይ ዋጋ ማስቀነስ ይችላሉ። ሴቶች ግን እንከራከር ቢሉ ያው ለመጀንጀን ይሞክራሉ ማለት ነው። ወንድ ልጅ መጥፎ ስለሆነ ይዘነጅናቸዋል እንዲሁም ደግሞ ሊያከብራቸው አይችልም ማለት ነው። ሴት ስለሆኑ ወንድና ግን ትልቅ ሰው ሲሆን ያከብሩታል ማለት ነው። እና ትላልቅ ሰዎች ነው የሚከራከሩ? ህፃናቶች ይከራከራሉ በምንል ሰዓት? ህፃናቶች ህፃን ልጆች መከራከሪያ አይሁንላቸውም። ምንድነው? የሚያደርጉ ህፃን ልጆች በዚህ ዋጋ ከተባሉ ያው እቃውን ነው እንጂ የሚያዩ። ብሩን ለማጠራቀም ወይም ደግሞ ተከራክሮ ለማስቀረት አይሞክሩም። ቀጥታ ምንድነው? የሚያደርጉት እቃውን ነው የሚገዙት በተባሉበት ዋጋ። ነጋዴ ደግሞ በሚሸጥ ሰዓት እቃውን ከፍ አድርጎ ነው የሚጠራ ማለት ነው። ስንት ነው ዋጋው በምንለው ሰዓት? ነጋዴው ምን ይላል? ይሄ ዋጋው። አንድ ሺህ ብር ነው ወይም ደግሞ እንዲሁ አስር ሺህ ብር ነው ብሎ ሊናገር ይችላል ማለት ነው ዋጋውን ከፍ አድርጎ ነው የሚናገር። የዛን ጊዜ እኛ ምን ማድረግ አለብን? እና መከራከር ተከራክረን ማስቀነስ አለብን እና ማለት ነው። አስር ሺህ ብር የነበረውን ስምንት ሺህ ወይም ዘጠኝ ሺህ መግዛት መልመድ አለብን ነው ማለት ነው። አስር ሺህ እንደተባለ አስር ሺህ አይገዛም ባህልም ስላልሆነ ማለት ነው። የኢትዮጵያ ባህል እንደዛ አይደለም። መከራከር ግድ ይላል። እና ይኸው በዛ ምክንያት ያው ዋጋ ለማስቀነስ ሲባል እንከራከራለን እና ወይም ደግሞ በገበያ ዋጋ እደራደራለሁ። ያው በደንብ አድርጌ ነው የምደራደር ማለት ነው። አመሰግናለሁ።

ማታ ምን አይነት ድምጽ ትሰማለህ? እኔ ማታ ማታ የምሰማው ክላሲካሊ የሆነ ድምጽ ደስ የሚል ያማረ ቅላጼ ያልሆነ ድምጽ እየሰማሁ ተኛለሁ። በብዛት ደግሞ እኔ የምሰማው ቁርአን ነው። ቁርአን ሙስሊሞች ዘንዳ የተከበረ የሆነ ያው አላህ የጌታችን ቃል ነው እሱን እየሰማው እተኛለሁ ማለት ነው። በሚያምሩ ድምጽ የተዋበ የሆነን ቁርአን እየሰማው እተኛለሁ ሲቀጥል ደግሞ። ደስ የሚሉ ክላሲካሎችን ለምሳሌ ፍቅር የፍቅር ክላሲካሎችን ማለት ነው አሪፍ የሆኑ ቅላጼዎችን እየሰማሁ ተኛለሁ። በብዛት ያው አንዳንዴ ደግሞ የሆነ ከባድ የሆነ የጭፈራ የሆነ ሙዚቃ እየሰማሁ ተኛለሁ። በብዛት ማታ ማታ የሰው ልጆች ምን ነገር ነው እየሰሙ የሚተኙ በምንልበት ሰዓት አንዳንድ ሰዎች ድምፁ ከፍ ያለ የሚረብሽ የሆነ ድምጽ ከፍተው ሞባይላቸውን ላይ ያለውን ሙዚቃ ከፍተው ይተኛሉ። አንዳንዱ ደግሞ በቃ ድምጽ የሚባል የማይሰማ ሙዚቃም በለው ክላሲካል በለው ምንም አይነት ነገር መስማት የማይፈልግ ሰው አለ። በቀጥታ ወደ አልጋው የሚተኛ ማለት ነው። እና ብዙ አይነት ሰዎች የተለያየ ሁኔታ ላይ የፈለጉትን አይነት ሙዚቃ እየሰሙ ይተኛሉ ማለት ነው። በብዛት ህፃናቶች እየሰሙት የሚተኙ ያሻንጉሌት ሙዚቃ ነው የተለያዩ የሆኑ የህፃናት ሙዚቃዎችን እየሰሙ መተኛት ይወዳሉ። እንዲሁም ደግሞ ደወል ደወል የሚባል ነገር አለ ደወል እሱን እየሰሙ ይተኛሉ ማለት ነው። እንዲሁም ደግሞ አንዳንዴ እናቶች በአፋቸው ሹሹ እያሉ ይተኛሉ ያስተኛቸዋል ማለት ነው ህፃናቶችን ማለት ነው። በብዛት ትላልቆች በምንመጣ ሰዓት ትላልቆች የሚተኙት አንዳንዴ ቅላጼ ያለው እንደ ጊታር አይነት እንደ ፒያኖ አይነት ሙዚቃ እየሰሙ መተኛት ይወዳሉ። አንዳንዱ ደግሞ ከባድ የሆነ ሙዚቃ እንደ ከበሮ አይነት ነገር እየተደለቀ እሱ ግን ይኸው እንቅልፍ በዛ ሰዓት የሚወስደው አይነት ሰው አለ። እና እኔ በብዛት ይኸው የምጠቀመው ይኸው ክላሲካል የሆነ ደስ የሚል አእምሮን እረፍት የሚሰጥ እንዲሁም ደግሞ ሌላ ሀሳብ ውስጥ የሚወስድ ድምጽ እየሰማሁ ነው የምተኛው። እንዲሁም ደግሞ ተረት ተረት ለምሳሌ የተለያዩ ተረት ተረቶችን ስለ ደስ የሚሉ ታሪኮችን ስለ ሰው ስለ ሰው ታሪክ የሚገርሙ የሚገርሙ ታሪኮችን እየሰማሁ መተኛት ደስ ይለኛል ማለት ነው። እንዲሁም ደግሞ አንዳንድ ምክሮችን እየሰማሁ ደስ የሚሉ ንግግር ንግግራቸው የሚያምር የሆኑ ብዙ ሰዎች አሉ እና የነሱን ንግግር እየሰማው መተኛት በጣም ደስ ይለኛል እኔ ማለት ነው። እንደ ወንድ ሴቶች ምንድነው የሚያደርጉ በምን መልኩ ነው? እንቅልፍ የሚወስዳቸው ማታ ማታ ምን ከፍተው ነው የሚተኙ በምን ብለን በምንጠይቅበት ሰዓት? ሴቶች አብዛኛው ጊዜ የፍቅር ሙዚቃ ነው ከፍተው የሚተኙ እንዲሁም ደግሞ በጣም ለስላሳ የሆነ ሪንግቶን ያለው ጥሩ የሆነ ቅላጼ እሱን እየሰሙ ነው የሚተኙ እና። ሴቶች በብዛት ይሄን ነው የሚጠቀሙት ወንዶችህ ግን ሀሪፍ የሆነ ሙዚቃ ከባድ የሚባል ሙዚቃ ማለት ነው የዲጄ አይነት ሙዚቃ የሮክ አይነት ሙዚቃ እየሰሙ እንቅልፍ የሚወስዳቸው ብዙ ወንዶች አሉ። አንዳንድ ወንዶች ደግሞ እንደ ሴቶች የሆነ ቀስ ያለ ሙዚቃ ቀስ ያለ ቅላጼ ያለው እንዲሁም ደግሞ የሚያምር የሆነ ቶን ያለው ሙዚቃ እየሰሙ መተኛት ይወዳሉ ማለት ነው። አንዳንዱ ደግሞ ያው ተረት ተረት እያወራ የሚተኛ አለ። እናቱ ተረት እያወራችሁ የሚተኛ እናቱ የተለያየ የሆነ ታሪክ እየወራችው የተለያየ የሆነ ቀልድ እየነገረችው የሚተኛ የሆነ ሰው አለ ማለት ነው። እና የሰው የሰው አይነት ይለያያል ለማለት ነው። ብዙ ሰው በተለያየ መልኩ ይተኛል። ሁላችንም በአንድ አይነት መልኩ አንተኛም። አንዳንዱ ሰው እንደተናገርኩት ምንም ነገር የማይፈልግ አለ ሙዚቃ የማይፈልግ አለ እንዲሁም ደግሞ ሪንግቶን የማይፈልግ አለ። የትኛውም አይነት የሆነ ድምጽ የማይፈልግ አለ ማለት ነው። ዝም ብሎ መተኛት የሚፈልግ ሰው ብዙ ሰው አለ ለማለት ነው። እና ሙዚቃዎችን ምን አይነት ምን አይነት ሙዚቃዎች አሉ ብለን በምንጠቅሳቸው ሰዓት? ሙዚቃዎች የተለያዩ ሙዚቃዎች ናቸው። እንቅልፍ እንዲመጣ የሚያደርጉ ሙዚቃዎች ብዙ አይነት ናቸው። አንዳንዱ በጣም የሆነ ክላሲካል ያለው አለ በጣም ልብን የሚስብ እንቅልፍ እንዲወስደን የሚያደርግ ጭንቀትን የሚያረሳሳ የሆነ ክላሲካል አለ እና በዛ ክላሲካል መሰረት እንቅልፍ ይጠቀሙ ለእንቅልፍ ይጠቀሙታል ማለት ነው። አብዛኛው ሰው አንዳንዱ ደግሞ ያው ክላሲካል ሳይሆን የሚጠቀመው ከባድ የሚባል የሙዚቃ መሳሪያ እሱን በመጠቀም እንቅልፍ ይወስደዋል ማለት ነው። በጣም የሚጮህ በጣም መቶ ፐርሰንት የሆነ ድምፁ ስፒከሩ መቶ ወደ ፐርሰንት የሆነ ሰው ያን እየሰማ የሚተኛ አለ። አንዳንድ ሰው ደግሞ አንድ ፐርሰንት እንኳን ቢሆን ስፒከሩ የማይተኛ አለ እንቅልፍ የማይወስደው አለ። እና በዚህ መልኩ ነው። አመሰግናለሁ ያለኝ ሀሳብ ይሄ ነው።

ገንፎ ትበላለህ ገንፎ በጣም ነው የምወድ በተለይ ጧት ጧት ገንፎ በላለው ከተደሰው በኋላ ገንፎ ከቀረበ ያን ገንፎ ሳልጨርስ አልነሳም ማለት ነው። ገንፎ ምን ምን ያህል ሰዓት ምን ያህል ሰዓት ይበላል በምን እና ደግሞ መቼ መቼ ጊዜ ገንፎ ይቀርባል በምንልበት ሰዓት? አንዳንዴ ገንፎ የሚቀርብ የድግስ ሰዓት ይቀርባል እንዲሁም ደግሞ እንጀራ የሌለ ሲሆን ገንፎ ያቀርቡልናል ማለት ነው ቤተሰቦቻችን። ገንፎ ከምን ከምን ነው የሚሰራ በምንል ሰዓት? ገንፎ ከተለያዩ ቅመማ ቅመሞች ከዱቄትና ከዘይት አድርገን እንሰራዋለን ማለት ነው። ከዛ በኋላ ትኩሱን የሆነ በትኩሱን ምን እናደርገዋለን በዘይት አድርገን እንመገበዋለን በጨው በበርበሬ አድርገን ማለት ነው። እና ገንፎ በዚህ መልኩ ይሰራል በዚህ መልኩ እንመገበዋለን። ገንፎ የሚወድ ምን አይነት ሰው ነው በምንል ሰዓት ሁሉም ሰው ገንፎ ይወዳል። አንዳንድ ሰው ብቻ ገንፎን ላይወድ ይችላል እንጂ ህፃናት በተለይ ገንፎን ይወዳሉ። ትላልቆች እንዲሁም ደግሞ ትናንሽ ወጣቶች የሆኑ ሰዎች ገንፎ በጣም ነው የሚወዱ ምክንያቱም ገንፎ ሀይልን ስለሚሰጥ እንዲሁም ደግሞ ፉል የሆነ ማንነት ስለሚገነባ ሰውነታችን ላይ ገንፎን እንመገባለን ማለት ነው። ገንፎ የተመገበ ሰው ቶሎ ነው ሆዱ የሚሞላ ሌላ ምግብ አያምረውም ያ የገንፎ አቅም ነው ማለት ነው። እና ገንፎ መብላት ብዙ ጥቅም አለው አንዴ ለምሳሌ ቁርስ ገንፎ ከበላን ምሳ ለመብላት እንቸገራለን ምክንያቱም ያ ገንፎ ቶሎ በጨጓራችን የመፈጨት አክም ስለሌለው ማለት ነው። ተጓራችን ያን ግፍፉ የመፍጨት አክም ስለሌለው ለረጅም ጊዜ ሆዳችን ጠግበን እንውላለን ማለት ነው። እና በዛ ምክንያት ገንፎ ትልቅ የሆነ ትልቅ ፋይዳ ያለው ማለት ነው። ገንፎ ባህላዊ ምግብ ነው ብለን በምንጠይቅ ሰዓት አዎ ገንፎ ባህላዊ ምግብ ነው በተለይ አፍሪካ ውስጥ እንደ ባህላዊ ምግብ ነው የሚቆጠር ገንፎ ማለት ነው። ማንኛውም ሰው ውጭ ሀገር የለም አውሮፓ ሀገር ወይም ደግሞ ኢዥያ ሀገር ገንፎ አይበላም ገንፎ የሚበላው አፍሪካ ውስጥ ነው ማለት ነው። በተለይ ኢትዮጵያ ውስጥ ገንፎ ይበላል እንደዚህ ባህላዊ ቦታዎች የምንላቸው እንደ ጎንደር አይነት እንደ ወላይታ አይነት እንደ አክሱም ትግሬ አይነት ያሉ ቦታዎች ባህላዊ የሚባሉ ቦታዎች ላይ ይሄ ገንፎ እንደ ባህላዊ ምግብ ነው። የሚመለከቱት እና እዛው አብዛኛው ጊዜ ገንፎ ነው ምግባቸው ማለት ነው። ገንፎ ምግብ በሌለ ሰዓት እንጀራ በሌለ ሰዓት ገንፎ ይቀርባል። እንዲሁም ደግሞ በሰርግ በድግስ ሰዓት እንዲሁም ደግሞ በተለያዩ ግብዣዎች ሰዓት ገንፎ ነው የሚቀርበው እና ገንፎ ትልቅ የሆነ ታሪክ አለው። እንደ ባህል ማለት ነው ታዋቂ አይደለም ሌላ ውጭ ሀገር ላይ ስናይ እና ገንፎ ዘርፈ ብዙ ነው። እና ይሄን ገንፎ ማነው ሊያገኘው የሚችል ካለ ያው የባህሉ ተወላጅ የሆኑ የኢትዮጵያ ልጆች ገንፎን ያገኙታል ማለት ነው። በብዛት ወደ ውጭ ሀገር በምንመለከት ሰዓት የገንፎን ማግኘት አይችሉም ገንፎ የለም። ገንፎ አብዛኛው ጊዜ የሚሰሩ ኢትዮጵያ ስለሆነ ውጭ ሀገር ያሉ ሰዎች ውጭ ሀገር ያሉ ወገኖቻችን ግንፎን መመገብ አይችሉም ማለት ነው። ምክንያቱም ሀገራቸው ሀገራቸው ውስጥ ስለማይመረት ከፈለጉ ምንድነው የሚደረገው ከኢትዮጵያ ወይም ከአፍሪካ ኤክስፖርት እያደረጉ እያስመጡ ወደ ሀገር ውስጥ ያስገባሉ ወደ እነሱ ሀገር ውስጥ ማለት ነው። እና በዚህ መልኩ ነው ገንፎን ሊመገቡት የሚችሉት እና እንደ ቱሪስት አይነት ሆኗል እንደ ቱሪስት ጉብኝት የባህል ምግብ ስለሆነ ውጮች ሀገር እየመጡ ገንፎ የሚባለውን ምግብ ይቀምሱታል ማለት ነው። እና ገንፎ ለምግብነትም አልፎ ለቱሪስት መስህብም የሚሆን አይነት የባህላዊ ምግብ ነው ብል ማጋነን አይሆንብኝም ማለት ነው። እና ያው ይሄ ነው ስለ ገንፎ ያለኝ አመለካከት ይሄ ነው። አንዳንድ ሰዎች ስለ ገንፎ ያላቸው አመለካከት መጥፎ የሆነ አመለካከት አላቸው አንዳንድ ሰዎች አንዳንድ ሰዎች ምን ይሉታል ገንፎ ጥቅም የለውም ሰውነትን አይገነባም። ገንፎ የኋላ ቀር ምግብ ነው ይላሉ። እኛ ከዘመኑ ጋር ማደግ አለብን ከአውሮፓ ጋር ማደግ አለብን የሚሉ ብዙ ሰዎች አሉ። እነሱ ልክ አይደሉም ገንፎ አንደኛ ኢትዮጵያ የደሃ ሀገር እንደመሆኗ እንዲሁም ደግሞ የባህል ባህሏን መልቀቅ ስለማትፈልግ ገንፎ እንድ ትመገባለች ማለት ነው። ገንፎ ከሌለ ያው ባህል ይጠፋል ማለት ነው። የባህል ምግብ ብዙ አይነት ሰዎች ስላሉ ግንፎ አንዱ ነው የባህል ምግብ ስል ሽሮ አለ ዶሮ ወጣ አለ። በየአይነት አለ የተለያየ ምግብ አለ ግን ከዛ ከዛ ውስጥ ጥሩ የሆነ የሚያምረው የገንፎ ምግብ ነው። እና ያው ገንፎን መመገብ ያው እንደ ባህል ነው ባህላዊ የሆነ የምግብ አይነት ነው። ገንፎ እና እኔ በደንብ አድርጌ ነው የምበለው ቤቴ ውስጥም በደንብ ይሰራል እና እወዳለሁ ገብፎ እበላለሁ ያለኝ ሀሳቤን አመሰግናለሁ

ደሞዝ በየትኛው ቀን ታገኛለህ? ደሞዝ የማገኘው በብዛት በወር አንዴ ነው በወር አንዴ ሰኞ ቀን ወይም እሮብ ቀን ደሞዝ አገኛለሁ ማለት ነው። አንዳንዴ ደግሞ የግል ስራዎችን በምሰራ ሰዓት በተለያየ ቀን በፈለኩበት ቀን አገኛለሁ። ምን አይነት ደሞዝ ነው የምታገኝ? ምን ያህል ገንዘብ ነው ካላችሁኝ ደግሞ። አብዛኛው ሃያ ሺህ ብር ነው እንዲሁም ደግሞ ሰላሳ ሺህ አንዳንድ ጊዜ አገኛለሁ እንደሰራሁት ማለት ነው። የግል ስራ ከሆነ ግን ደሞዝ የሚባል ነገር የለም። ሁሌ በፈለኩት ሰዓት ገንዘብ እየወጣሁ እወስዳለሁ ማለት ነው። ደሞዝ የሚባል ነገር የለም የግል ስራ ከሆነ ማለት ነው። የመንግስት ስራ ከሆነ ግን ያው በወር አንዴ ሰኞ ወይም እሮብ አገኛለሁ ማለት ነው ደሞዜንና እወስዳለሁ። አብዛኛው ማህበረሰባችን በተለይ ኢትዮጵያ ውስጥ የመንግስት ስራ ነው ወይስ? የግል ስራ ነው የሚሰራ ብለን በምንመለከት ሰዓት አብዛኛው ማህበረሰባችን። የ የመንግስት ስራን የሚሰራ የግል ስራ የሚሰራ የለም። የግል ስራ የሚሰሩት ሀፍታሞች ናቸው። የመንግስት ስራ በብዛት ይሰራሉ ከዛ በኋላ ደሞዛቸው በወር ነው የሚገባላቸው ማለት ነው። የግል ስራ የሚሰሩትስ ምን አይነት ናቸው ካልነው? አብዛኛው አፍታም ናቸው። የራሳቸው የሆነ የንግድ እቃ ያላቸው መሸጥ የሚችሉ መግዛት የሚችሉ ሰዎች። እነዚህ ደሞዝ የሚባል የላቸውም እና በፈለጉት ሰዓት ደሞዛቸውን ማንሳት ይችላሉ ማለት ነው። ከካዝናቸው እንዲሁም ደግሞ በብዛት አንድ ነገር አለ በተለይ በእኛ ማህበረሰቡ። ደሞዝ የሌለው አለ። ደሞዝ ስንል ይኸው የመንግስትም ደሞዝ የግልም ደሞዝ የሌለው አለ ማለት ነው። በረንዳ ላይ የሚውል ብዙ አይነት ሰው አለ። እነዛ ሰዎች በጣም ነው የሚያሳዝኑ። ምንም ነገር አያውቁም ይኸው ስራም የላቸውም እንዲሁም ደሞዝ የላቸውም ዝም ብለው ተንከራተው ነው ያለና ይኸው በብዛት ብቻ። ያ ዞሮ ዞሮ እኛ ሀገር ላይ ይከፈላል የመንግስት ስራ አለ በጣም የመንግስት ስራ እየተከፈለ ነው ያለው። ግን ችግሩ ምንድነው? በወር አንዴ ብቻ ነው ማለት ነው። እየሰጧቸው ያለ የግል ስራ ከሆነ ግን በፈለጉበት ጊዜ መውሰድ ይችላሉ በተለይ መርካቶ የሚሰሩ ሰዎች አይታችሁ ከሆነ። የመርካቶ ነጋዴ ደሞዝ ገንዘብ እንደ ልቡ ነው የሚያገኝ በቀን በቀን። የመንግስት ስራ በወር የሚያገኘውን እሱ በቀን በቀን ያገኘዋል በቀን በቀን ይወስዳል ማለት ነው። የፈለገውን ብር። እና የግል ስራ ይጠቅማል ለማለት ነው የመንግስት ስራ ያን ያህል ብዙም ጥቅም የለውም። ምክንያቱም በወር አንዴ እንዲሁም ደግሞ ቀኑ እኮ ከጠዋት እስከ ማታ ተሰርቶ በወር አንዴ የሚገኝ ከሆነ ጥሩ አይደለም ማለት ነው። የግል ስራ ከሆነ ግን በፈለግንበት ሰዓት እንሰራለን በፈለግንበት ሰዓት ወደ ቤት እንሄዳለን ማለት ነው። የራሳችን የሆነ የግል ስራ ስለሆነ የራሳችን የሆነ ስራ ስለሆነ መሰሪያ ቤት ስለሆነ የራሳችን የሆነ የንግድ እቃ ስለሆነ እንደፈለግን በፈለግንበት ሰዓት ገብተን በፈለግንበት ሰዓት እንወጣለን ማለት ነው። የመንግስት ስራ ሲሆን ግን ይከብዳል እና። ጥሩ አይደለም የመንግስት ስራ የሚሰራ ምን አይነት ሰው ነው ካልነው? አብዛኛው የመንግስት ስራ የሚሰሩ ሰዎች ሽማግሌዎች ናቸው። ሽማግሌዎች የመንግስት ስራ እየሰሩ ነው እድሜያቸውን የሚያሳልፉት የግል ስራ የላቸውም አብዛኛው ማለት ነው። አንዳንድ አፍታም የሆኑ ሽማግሌዎች አባቶች እናቶች ያው የግል ስራ አላቸው ግን አብዛኛው ማህበረሰብ እኛ ሀገር ላይ በተለይ። የመንግስት ስራ ነው የሚሰራ ማለት ነው። እና በዚህ መልኩ ያው አእምሮ ተቀጭቶ እየኖረ ነው ያለው በወር አንዴ ብቻ እየከፈሏቸው ነው ያለው። ጠዋት ይሰራል ጠዋት ወደ መስሪያ ቤት ይገባሉ ማታ ነው ወደ ቤት የሚመጡና። ትልቅ የሆነ ችግር አለ ማለት ነው። ያም ደግሞ ሆኖ ቶሎ ገንዘብ ይዞ አይመጡም። በወር አንዴ ነው ጠብቀው የሚገባላቸው ማለት ነው። እንዲሁም ደግሞ ሰአቱን ጠብቆ ላይገባ ይችላል። አንዳንዴ በሰላሳ የነበረው ከአስር ቀን በኋላ ከአምስት ቀን በኋላ ሊገባ ይችላል። እና ትልቅ የሆነ የኢኮኖሚ ቀውስ ያመጣባቸዋል ማለት ነው። ቤተሰቦቻችን ላይ እና ትላልቅ ሰዎች ላይ እና የግል ስራዎች ላይ ቢሰማሩ ጥሩ ነው። ገንዘባቸውን አጠራቅሞ የግል ስራ ቢሰሩ ይኸው ተጠቃሚ ይሆናሉ ለማለት ነው። ሰዎች ወጣቶች ደግሞ በብዛት የሚሰሩት የግል ስራ ነው የግል ስራ የፈለጉትን ሸቀጥ ሊሆን ይችላል። ልብስ ሊሆን ይችላል እንዲሁም ደግሞ የተለያዩ የሆኑ ቅመማ ቅመሞችን አሲቤዛዎችን የቤት እቃዎችን የቤት ቁሳቁሶችን እንዲሁም ደግሞ መኪና ሊሆን ይችላል። ኤሌክትሮኒክስ እቃዎች ሁሉንም የሚሰሯቸው ወጣቶች ናቸው ማለት ነው። ምክንያቱም ንቁ ስለሆኑ ንቁ ስለሆኑ። ከጊዜው ጋር ካለው ዘመን ጋር አብረው የሚጓዙ ሰዎች ስለሆኑ ወጣቶች ይሰሩታል ማለት ነው። እንደዚህ አይነት ስራ እና ወጣቶች ከሽማግሌዎች አንፃር ስናያቸው አብዛኛው ወጣቶች የግል ስራ ነው የሚሰሩ። እና ደሞዝ ደግሞ በፈለጉበት ሰዓት ነው የሚቀበሉ የፈለጉትን ብር ነው የሚያገኙ ማለት ነው። እና ይኸው በዛ ምክንያት ይኸው ዞሮ ዞሮ። ደሞዝ የምቀበለው በወር አንዴ ነው እኔ የግል ስራ ደግሞ እሞካክራለሁ

የምትወደው መክሰስ ምንድነው? እኔ የምወደው መክሰስ መክሰስ አብዛኛው ጊዜ እንቁላል ነው እንቁላል በጣም አድርጌ ነው የምወድ እንቁላል ተቀቅሎ ሊሆን ይችላል። እንዲሁም ደግሞ የበሰለ ሊሆን ይችላል እና እንቁላል በየአይነቱ እወዳለሁ ማለት ነው። እንቁላል በቲማቲም እንቁላል በሽንኩርት እንቁላል እንቁላል በዳቦ አድርጌ እመገባለሁ መክሰስ። መክሰስ የምንመገብበት ሰዓት ስንት ሰዓት ላይ ነው በምንል ሰዓት? ከአስር ሰዓት እስከ አስራ አንድ ሰዓት ያለው የመክሰስ ሰዓት ነው። ሌላው የእራት ሰዓት ወይም ደግሞ የቁርስ ሰአቱን የሚባል እንጂ የመክሰስ ሰዓት። ጥቂት የሆነች ሰዓት ናት እና መክሰስ የምንበለው መጠኑ ምን ያህል ነው? በምንል ሰዓት ትንሽዬ መጠን ነው መክሰስ የምንበላ ምክንያቱም እራት ልንበላ ስለሆነ እራት እንዳያስቸግረን በማለት ትንሽዬ የሆነች ምግብ እንበላለን ማለት ነው። ምክንያቱም ከምሳ እስከ ራት ያለው ሰዓት ረጅም ስለሆነ። እስከዛ ስለ ምሳ የበላነው እራት እራት ላይ ሊርበን ስለሚችል እራት እስኪደርስ ሊረበን ስለሚችል ምን እናደርጋለን መክሰስ የሚባለውን ነገር በመሃል እናስገባበታለን ማለት ነው። ኢትዮጵያ ውስጥ ያለው ነገር ይሄ ነው መክሰስ የሚባል ነገር አለ። ወደ ውጮች በምንመለከት ሰዓት ግን ይኸው በየአራት ሰዓቱ ነው ምግብ የሚበሉ ውጮች ማለት ነው። ሰውነታቸውን ጠንካራ ያደርጋሉ ሰውነታቸው እንዲጠነክር ጤናቸውን ይጠብቃሉ ማለት ነው። እና አብዛኛው ውጮች የሚመገቡት በየአራት ሰዓት ልዩነት ነው። ወደ እኛ ወደ ኢትዮጵያ ወደ አፍሪካ በምንመጣ ሰዓት እኛ አፍሪካኖች የምንመገበው በቀን አራት ጊዜ ነው ማለት ነው። መክሰስንም ጨምሮ መክሰስ አሁን ላይ ቀርቷል መክሰስ የሚበሉ ሰዎች እነማን ናቸው? ካልን ህፃኖች ናቸው። ህፃኖች ነው መክሰስ የሚበሉ ምክንያቱም ሆዳቸው ትንሽ ስለሆነ የበሉት ምሳ የበሉት ምግብ ለራት አያቆያቸውም ማለት ነው። ቶሎ ስለሚረባቸው ምንድነው? የሚያደርጉ ህፃናቶች መክሰስ የሚባለውን ነገር ይመገባሉ ማለት ነው። እናቶች ደግሞ የተለያዩ ቀለል ያሉ እንደ ወተት አይነት እንደ ሙዝ አይነት የተለያዩ ፍራፍሬዎችን ያምጡላቸዋል ወይም ደግሞ ኬክ ሊሆን ይችላል። ቸኮላታ ሊሆን ይችላል በመክሰስ ሰዓት ይሰጧቸዋል እና ያንን መክሰስ ከበሉ በኋላ እስከ ራት ይቆያሉ ማለት ነው። እና በብዛት የሚጠቀሙት ህፃናቶች ናቸው። ትላልቆች ግን ያው መክሰስ አይመገቡም። ትላልቆች በብዛት የው ስራ የሚውሉ ትላልቅ ሰዎች ወይም ደግሞ ወጣቶች። ከአሥራ አምስት አመት በላይ የሆኑ ወጣቶች መክሰስን አይመገቡም ምክንያቱም የማይመገቡበት ምክንያት ምንድነው? በብዛት ያው ስራ ስለሚሰሩ እንዲሁም ደግሞ ካላቸው የኢኮኖሚ አንፃር የገንዘብ አንፃር ይኸው መክሰስን ይዘሉታል ማለት ነው። ቁርስና ምሳን ብቻ ነው የሚመገቡ ሁለቱን ምግብ ነው የሚመገቡ። መክሰስን አይመገቡም መክሰስ ከተመገቡ ያው የገንዘብ እጥረት ያጋጥማቸዋል ማለት ነው። እና ይሄ ነው ያለው ስለ መክሰስ ያለው ይሄ ነው ይኸው መክሰስ መመገብ ይኸው ግድ ይላል ማለት ነው። ለህፃናቶች ለትላልቆች ግን ይኸው መክሰስ አያስፈልግም። ቁርስ ምሳ እራት ከበላነ ይበቃናል። እኔ ግን ይኸው ቢኖር ብዬ እወዳለሁ መክሰስ ቢኖር በደንብ ነው የምመገበው መክሰስን ማለት ነው። ግን መክሰስ ከሌለ ግን ይኸው ችግር የለውም። ይኸው እኔ የለመድኩት ምንድነው? ቁርስ ምሳ እራት ብቻ ነው የለመድኩት ማለት ነው። መክሰስ ቢኖር እንዲሁም ደግሞ ለመብላት አቅም ቢኖረኝ ገንዘብ ቢኖረኝ እንዲሁም ደግሞ ጊዜ ቢኖረኝ ስራ ከሌለኝ የመክሰስን የመብላት ፍላጎት አለኝ። እና በጣም ነው የምወድ መክሰስ በተለይ ልጅ እያለሁ መክሰስ አያልፈኝም ነበረ መክሰስ ላይ የሚቀርበው ደግሞ በጣም ደስ ደስ የሚል ምግቦች ነው መክሰስ ላይ የሚቀርቡልን። በጣም ለስላሳ የሆኑ ትኩስ የሆኑ ምግቦች ነበረ መክሰስ ላይ የሚቀርቡልንን እና ያን ጊዜ እኔ አልረሳውም የመክሰስን ጊዜ ማለት ነው። ልጅ እያለሁ የበላሁትን ጓደኞቼ ሁሉ መክሰስ እንብላ ተባብለን እየተጫወትን ሳለ ለመክሰስ ብለን እንለያይ ነበረ። እና ከተለያየን በኋላ ያው መክሰስ በልተን ከዛ በኋላ ቶሎ ተመልሰን ጨዋታችን የምንቀጥልበት ጊዜ ነበረ። እና ያው እንደዛ ነበረ የምናደርግ እና ልጅ እያለሁ አንስቶ እስካሁን ድረስ። መክሰስ እወዳለሁ ግን አቁሜያለሁ መክሰስ አልበላም። ልጅ እያለሁ ነበረ ከአሥራ ስምንት አመት በታች እያለው ነበረ። መክሰስን የምመግብ አሁን ግን ያው መክሰስን አልበላም። ያው አንዳንዴ ግን ከራብኝ በመሃል መክሰስን እበላለሁ ማለት ነው። የፈለኩትን ምግብ እበላለሁ እንደ እንቁላል እንደ ወተት አይነት ነገር። አድርጌ ያው መክሰሴን እመገባለሁ ማለት ነው። እንደዛ አደርጋለሁ አሁን ላይ በፊት ግን ያው ሙሉ ለሙሉ መክሰስ አልዘልም ነበር። አሁን ግን ያው ትልቅ ልጅ ስለሆንኩኝ። መክሰስ የሚባል ነገር ስለማያስፈልገኝ ያው ቁርስ ምሳ እራት ብቻ በልቼ በዛው ለመብቃቃት እሞክራለሁ ማለት ነው። እና በዛ በዛ መልኩ ገንዘቤን እቆጥባለሁ። እንዲሁም ደግሞ ጊዜዬን እቆጥባለሁ ማለት ነው። እና ያው መክሰስ እወዳለሁ ቢኖር እወዳለሁ እመገባለሁ ብዬ አስባለሁ አመሰግናለሁ።

የስልክ ካሜራ ትጠቀማለህ? የስልክ ካሜራ አዎ እንዴታ በደንብ ነው የምጠቀም ካሜራ ለተለያዩ ነገር አደርገዋለሁ ፎቶ ለማንሳት ፊቴን መልኬን ሰውነቴን ፎቶ ለማንሳት ይሆናል። እንዲሁም ደግሞ የተለያዩ ነገራቶችን የሚነበቡ ነገራቶችን እንዲሁም ቦታዎችን እንስሳዎችን ቤቶችን ጥሩ የሆነ መዓዛ ያላቸው አበባዎችን መዓዛ ያላቸው የአሪፍ የሆኑ ቦታዎችን የተፈጥሮ ቦታዎችን ተራራ ሊሆን ይችላል። እንዲሁም ደግሞ ወንዞች ሊሆን ይችላል ተፋሰስ የሆኑ ወንዞች ሊሆን ይችላሉ እንዲሁም ደግሞ የተለያዩ እጽዋቶች ሊሆን ይችላል። ይኸው የተፈጥሮ ነገራቶችን የማነሳው የምጠቀመው በካሜራዬ ነው እና ካሜራዬን የስልኬን ካሜራ በመጠቀም የተለያዩ ፎቶዎችን አነሳለሁ ማለት ነው። ፎቶ ብቻዬ ሳይሆን ቪዲዮዎችንም አነሳለሁ። ይኸው የስልክ ካሜራ የምጠቀመው ምንድነው? ስልኬ አሪፍ ስልክ አሪፍ ስልክ ስለሆነ እኔ የያዝኩት ስልክ አሪፍ ስልክ ስለሆነ ያን ስልክ በመጠቀም ይኸው የተለያየ ነገር አነሳለሁ ማለት ነው። ፎቶ አነሳለሁ እንዲሁም ደግሞ ብዙ ነገራቶችን አነሳለሁ እንዲሁም ማስታወሻ በማለት የልጅነት የልጅነት እህቶቼን እንዲሁም ደግሞ ወንድሞቼን አነሳቸዋለሁ ማለት ነው። ማስታወሻ በማለት ነገ ሲያርጉ እንዲያገኙት እንዲያዩት እና እንዲገረሙ በማለት እንደ ማስታወሻ አድርጌ ያው በስልኬ አነሳቸዋለሁ ማለት ነው። እና በዚህ መንገድ ያው እኔ የስልኬን ካሜራ አጠቀመዋለሁ የስልኬ ካሜራ መጠቀም ምንድነው? ጥቅሙ ካላችሁ ሌላ ካሜራ ጥሩ አይደለም በአፕሊኬሽን የምንጠቀመው የስናብ ቻት ወይም ደግሞ የኢንስታግራም ካሜራ በጣም ያስጠላል የስልክ ካሜራ ከሆነ ግን ፊታችንን በስርዓት የኛ ማንነታችንን እውነተኛው ማንነታችንን በስልካችን ለማየት ያስችለናል ማለት ነው። በካሜራችን ያነሳናል ይኸው እንትን ስለሆነ ማለት ነው። በቀጥታ ስለምናነሳው ይሄ ስናፕ ቻት ወይም ደግሞ የኢንስታግራም ካሜራ ግን እኛን አይደለም የሚያሳይነ ፊታችንን ሌላ አድርጎ ወይም ቆንጆ አድርጎ የሚያምር መልክ አድርጎ ነው የሚያሳየን። እና ይኸው አንድ አይደለም የስልክ ካሜራ እና የአፕሊኬሽን ካሜራ አንድ አይደለም ለማለት ነው። የስልክ ካሜራ ያው ስልኩ ላይ ተያይዞ የሚመጣ የካሜራ አይነት ሲሆን ይኸው እንደ ሲስተም አይነት የካሜራ ነው ያለው። ይዘው ነው እና የመተግበሪያውም ይኸው ከስልኩ ነው የሚመጣ ማለት ነው። ሌሎች ግን እነ ስናብ ቻት እነ ኢንስታግራም ያሉ መተግሪያዎች ግን የሚመጡት ያው በመውረድ ነው። በማውረድ ነው እዛው ፕሌይስቶር ውስጥ ገብቶ በመውረድ ነው የሚመጡና አንድ አይደሉም እነዛ መተግበሪያ ያው ከሌላ የሚወረዱ መተግበሪያዎች ናቸው። ይሄኛው ካሜራ ግን የሚሆነው ካሜራ ላይ የሚሆነው ካሜራ ላይ የሚሆነው ልዩነት አላቸው ማለት ነው። ጥቅማቸውም ብዙ አይነት ነው እንደዘረዘርኩት ማለት ነው። ይኸው የስልክ ካሜራ ራሳችንን ያሳየናል እንዲሁም ደግሞ የምንፈልገውን ነገር በትክክል ያሳየናል ማለት ነው። ሳይጨምር ሳይቀንስ እንድንመለከት ፎቶ እንድናነሳ ያደርገናል ማለት ነው። የስናፕ ቻት ደግሞ ወይም ደግሞ የኢንስታግራምን እንትን በምናይበት ሰዓት ፎቶ በምናይበት ሰዓት ያው እነሱ ይኸው አጉልተው እንዲመች አድርገው ነው የሚያነሱት እና ያ ልክ አይደለም የስልክ ካሜራ ነው የሚሻል። የስልክ ካሜራ በደንብ ጥራት አለው። ጥራት የምንለው ይኸው መጨመር ምናምን ሳይሆን ማንነት በቃ በአይናችን የምናየውን ነገር በስልካችን ማስቀመጥ ማለት ነው። በስልካችንም ማየት አለብን በአይናችን የምናየው ነገር በስልካችን ማየት ስላለብን ነው ማስቀመጥ ስላለብን ነው። የስልክ ካሜራ ጥሩ ነው ብዬ አስባለሁ ማለት ነው። አሁን አብዛኛው ማህበረሰባችን የስልክ ካሜራ ነው እየተጠቀመ ያለ አንዳንድ ሴቶች ግን ወይም ደግሞ አንዳንድ ወንዶች ያው ለሶሻል ሚዲያ ስለሚፈልጉት ለድህረ ገጽ ፎቶአቸውን ለመስቀል ስለሚፈልጉት የሚጠቀሙት የወሰናብ ቻትን ወይም ደግሞ የኢንስታግራም ያለውን የካሜራ አይነት ነው። እና ያ ያው ልክ አይደለም ትክክል የሆነውን የራስ የሆነውን ካሜራ አይደለም የሚሰጣቸው እና ያው የውሸት የሆነ ፎቶን አንስተው ድህረ ገጽ ላይ ይለቁታል ማለት ነው። እና ሰዎች ይወዷቸዋል ምን ይሏችኋል? ጥሩ መልክ ነው ያለው ምናምን እንዲባሉ ይፈልጋሉ። እነዚህ የስናፕ ቻት ፎቶውን ተጠቅሞ ማለት ነው። እና አብዛኛው ደግሞ ስናፕ ቻትን የሚጠቀሙ ህፃናቶች ናቸው። የስናፕቻትን ካሜራ የሚጠቀሙ ህፃናቶች ናቸው። ፊታቸው ላይ አሻንጉሊት እያደረጉ ፀጉራቸው ላይ የሆነ እንደዛው ወደ ነገር እየተጠቀሙ በመተግበሪያው መሰረት በስናፕሻት መተግበሪያ መሰረት ያቀናብሩታል ማለት ነው። ግን ያው እኛ የምናየውን ነገር በስልክ ማስቀመጥ ከፈለግን ማድረግ ያለብን የስልክ ካሜራን መጠቀም ነው ብዬ ለመምከር እወዳለሁ ማለት ነው። እና እኔ የምጠቀመው የካሜራ አይነት የስልኬን ካሜራ ነው። ሌላ የካሜራ አይነት አልጠቀምም አልወድምም። አሁን ስልኬ ላይ ራሱ ያለው የስልክ ካሜራ ብቻ ነው እንጂ ሌላ የወረደ መተግበሪያ የለኝም ማለት ነው። ከአፕሊኬሽን ወይም ደግሞ ከሌላ የወረድ የለኝም። አመሰግናለሁ።

የወተት ተዋጽኦ ትወዳለህ? የወተት ተዋጽኦ ሁሉንም እወዳቸዋለሁ ለምሳሌ ቅቤ ሊሆን ይችላል አይብ ሊሆን ይችላል እንዲሁም ደግሞ እርጎ ሊሆን ይችላል እንዲሁም የተለያዩ የሆነ የወተት ተዋጾዎችን እወዳለሁ ማለት ነው። በዱቄት መልኩ ይመጣል የወተት ተዋጾ በፋብሪካ የሚሰራው የወተት ተዋጽኦ አለ እንደ ኒዶ አይነት የሚበጠበጠው በውሃ ተደርጎ ማለት ነው። እና እንደዚህ እንደዚህ አይነቱን በጣም ነው የምወደው እጠቀማለሁ ማለት ነው። ልጅ እያለሁ የምጠቀመው የእናቴን ጡት ነበረ የእናቴ ጡት ራሱ የሆነ የራሷ የሆነ ወተት አላትና በጡቷ መሃል ይወጣልኛል ማለት ነው። ያንን ወተትና ከዛ በኋላ ካደኩ በኋላ ትንሽ ወደ አንድ አመት የሁለት አመቴ በሚሆን ሰዓት እየተጠቀምኩት ያለ የኒዶን ወተት ነው ማለት ነው። ያ ዱቄቱን የኒዶን ዱቄት በማውጣት ውሃ ላይ በማድረግ በስኳር አድርገን በመበጥበጥ ያን ነበረ። ስጠቀም የነበረ ማለት ነው። እኔ እና ያን ነበረ እኔ የወተት ተዋጽኦ የምወደው። አሁንም የወተት ተዋጽኦ እወዳለሁ አሁን ደግሞ አድጌ የተለያዩ የሆኑ የወተት ምርቶችን የወተት ተዋጾዎችን እጠቀማለሁ ማለት ነው። ለምሳሌ እንደ ቅቤ እንደ አይብ እንደ እርጎ አይነት የሆኑ የወተት ተዋጾዎችን በተለያየ የሆነ ምግብ በማድረግ በዳቦ ሊሆን ይችላል በእንጀራ ሊሆን ይችላል እንዲሁም ደግሞ ከተለያየ ስጋ ላይ በማድረግ እመገባለሁ ማለት ነው። የወተት ተዋጽኦ ሁሉንም እጠቀማችኋለሁ ምንድነው? የወተት ጥቅሙ በምንል ሰዓት ይሄው ጉልበታ ምንድን ነው ሀይል እንዲጨምር ጠንካራ እንድንሆን ያደርገናል ማለት ነው። ልጅ እያለን ደግሞ ያው ቶሎ እንድናድግ ቶሎ እንድናድግ ያደርገናል ማለት ነው። ጠንካራ እንድንሆን አጥንታችን እንዲጠነክር ያደርገናል ማለት ነው። ወተት የማይጠጣ ልጅ የለም ማለት ነው። እንኳን ሰው ይቅርና እንስሳ ራሱ ወተት መጠጣት አለባቸው ወተት ካልጠጡ የሰውነት እድገት አይኖራቸውም ማለት ነው። ላምን ብንወስድ በሬን ብንወስድ እነዚህ ራሱ ህፃናቶች ወተት ካልጠጡ ከእናቶቻቸው ጡት ወተት ካልወሰዱ ይጎዳሉ ማለት ነው። ማደግ አይችሉም በዛ ምክንያት ወተት ትልቅ የሆነ ጠቀሜታ አለው። እኔ ዘንዳ የወተት በልጅነቴም እየጠጣሁ ነበር ያደግኩኝ። አሁን ደግሞ ካደግኩ በኋላ ወተት በዱቄት መልኩ ሊሆን ይችላል እንዲሁም ደግሞ ሱቅ ሄጄ በመግዛት ወተት እጠጣለሁ ማለት ነው። ከወተት ባለፈም ደግሞ ቅቤ ቅቤ እጠቀማለሁ ቅቤ የምጠቀመው ለምንድነው? ምግብ ላይ በመጨመር የተለያየ የሆነ ዶሮ ወጥሌ ሊሆን ይችላል ሽሮ ወጥሌ ሊሆን ይችላል በየአይነት ላይ ሊሆን ይችላል ቅቤ እየጨመርኩኝ እጠቀማለሁ ማለት ነው። እና በደንብ የሚያምር የሆነ ምግብ የሚጣፍጥ ምግብ ያደርገዋል ማለት ነው። ቅቤ አይብን ደግሞ በምነይ ሰዓት አይብ አብዛኛው ጊዜ ደረቅ ነውና በዳቦ ነው የምንመገበው። በርበሬ እናድርግና አይቡን ያው በዳቦ አድርገን እንመገበዋለን እና ጥሩ የሆነ እሽግ የሆነ አይብ አለና። ሀገር ላይ አለማት ላይ እየተሸጠ ነው ያለ ብዙ ቦታ ላይ እየተሸጠ ነው ያለህ አይብ ማለት ነው። ሲቀጥል ደግሞ እርጎ ነው እርጎ በጣም ደስ የሚል የምግብ የወተት አይነት ነው። እርጎ እንዴት ነው የሚሆነው? ካለ እርጎ አብዛኛው ጊዜ የሚፈጠረው ወተቱ ታፍኖ ሲቆይ ወይም ደግሞ ሙቀት ሲኖረው ወደ እርጎነት ይቀየራል ማለት ነው። ወደ እርጎነት ከተቀየረ በኋላ ያ እርጉ ሀሪፍ የሆነ መዓዛ ሀሪፍ የሆነ ጣዕም ይኖረዋል ማለት ነው። ከምግብ ጋር ቀላቅለን በምንመገበው ሰዓት ጥሩ የሆነ ምግብን እናገኛለን ማለት ነው። የበለፀገ ብዙ ንጥረ ነገር ንጥረ ነገሮችን የያዘ ምግብ እናገኛለን። እና በዛ ምክንያት የወተት ተዋጾ ሁሉም ንጥረ ነገራቶች አሉ ማለት ነው። ለምሳሌ ያው ሁሉም ንጥረ ነገራቶች አሉ ማለት ወተት ወደ አይብ ወይም ደግሞ ወደ እርጎ በሚቀየርበት ሰዓት ንጥረ ነገሩን አያጣም። ንጥረ ነገሩ ውስጡ ላይ ያለ አንድ ነው ንጥረ ነገራቸው ያለ ማለት ነው። ያም ደግሞ ንጥረ ነገር የሰውን ልጅን የሚጠቅም የሰውን ልጅን አልፎ እንስሳን የሚጠቅም ህፃናቶችን የሚጠቅም የሆነ ነገር ነው ያላቸው ንጥረ ነገር ነው። ያላቸው እነዚህ ወተቶች ማለት ነው። ወተት ከየት ከየት ይገኛል? በምንል ከላሞች ነው በብዛት የሚገኝ ወተት ንጹህ ወተት። የት ይገኛል? ትኩስ ወተት ከላም ነው። ላሞችን ጡታቸውን በማለብ ይገኛል። እንዲሁም ደግሞ ከግመል ከግመሎች ይገኛል እንዲሁም ደግሞ ከፍየሎች ይገኛል ማለት ነው። ወተት በዚህ መልኩ ወተትን እናገኛለን። አሁን ደግሞ ፋብሪካ ሰራሽ የሆነ ወተት አለ እንደ ዱቄት አይነት። የዱቄት ወተት የምንለው አለ። እሽግ ወተት አለ። ቀዝቃዛ ወተት አለ። በብዛት እነዚህ ወተቶች ያው የተሰሩት በፋብሪካ ምርት ነውና። ብቻ ያው የወተት ምንጭ ከሁለት ቦታ ነው ወይ ከፋብሪካ ሊሆን ይችላል። ወይም ደግሞ ያው ከዘው ንጹህ የሆነ ከላም ከእንስሶች ከእንስሳ ሊሆን ይችላል ማለት ነው። ወተት እና ከእነዚህ በሁለቱ መልኩ ወተትን እናገኛለን ለማለት ነው። አመሰግናለሁ እኔ ወተት እወዳለሁ።

ስንት ቋንቋ ትችላለህ? እኔ በብዛት ሁለት ቋንቋ እችላለሁ አማርኛና እንግሊዘኛን በደንብ አድርጌ መናገር እችላለሁ ማለት ነው። የኔ የተወለድኩበት ቋንቋዬ ያደግኩበት ቋንቋዬ እንዲሁም ደግሞ ትምህርት ቤት የተማርኩበት ቋንቋዬ አማረኛ ነው እንዲሁም ደግሞ እንግሊዘኛ የለመድኩበት። በምን አጋጣሚ ነው? ፊልሞችን በማየት እንዲሁም ደግሞ የተለያዩ ሙዚቃዎችን በመስማት ሲቀጥል ደሞ ያው ትምህርት ቤት። ከአማርኛ ቀጥሎ የምንማረው በእንግሊዘኛ ነው እና ሁለቱንም ቋንቋ በዚህ መልኩ ነው የተማርኳቸው ማለት ነው። ሀገሬ ላይ የሚነገረው ምን አይነት ቋንቋ ነው? ካልነህ አማርኛ ቋንቋ በብዛት ሀገሬ ላይ እኔ እኔ የምኖርበት ሀገር ላይ አማርኛ ቋንቋ ይነገራል። ሲቀጥል ደግሞ ከአማርኛ በኋላ ትግረኛ ይነገራል ከዛ በኋላ ጋምቤልኛ ይነገራል ማለት ነው። ኦሮሚያ ደግሞ እሱም ደግሞ ይነገራል እና እነዚህ ቋንቋዎች ይነገራሉ በብዛት እኔ ከምኖርበት ኢትዮጵያ ውስጥ ማለት ነው። ሲቀጥል ደግሞ ያው አብዛኛው ቦታ አማርኛ የተስፋፋበት ነው። እና አዲስ አበባን በምንሄድ ጎንደር የተለያየ ቦታ በምንሄድ ሰዓት አማርኛ ሁሉም ቦታ አለ እና አማርኛ ለመልመድ ያው ሚከብድ ነገር አይደለም ማለት ነው። እና አማርኛን የማይችል ሰው የለም ሁሉም ሰው አማርኛን ይችላል ምክንያቱም። በሚኖርበት ማህበረሰብ ውስጥ አማርኛ ተናጋሪ ሰዎች ስለበዙ ማለት ነው ስላሉ በየቦታው አማርኛ ተናጋሪ ስላለ እና አማርኛ የመቻል እድል ይኖራል ማለት ነው። እንግሊዘኛን በምናይ ግድ በምናይ ሰዓት ግን እንግሊዘኛ በብዛት ያው እንደዚህ ሶሻል ሚዲያ የሚከታተል ካልሆነ በስተቀር ዜናዎችን የውጭ የእንግሊዘኛ ቢቢሲ የሚከታተል ካልሆነ በስተቀር ያው አማርኛ መልመድ ይከብዳል ማለት ነው። እንዲሁም ደግሞ ያው እንግሊዘኛ ትምህርት የማይወድ የማይከታተል ከሆነ አማርኛ እንግሊዘኛ ትምህርት ከባድ ይሆናል ማለት ነው። እነሱ ዘንዳ እና ይሄው እንግሊዘኛ ትምህርት ያደግታል ሀገር ላይ ማለት ነው። ሲቀጥል ደግሞ በሶስተኛ ደረጃ የምችለው አረበኛ ነው። አረበኛ በጣም አድርጌ ነው የምችል አረበኛ የቻልኩበት ምክንያት ምንድነው? እኔ ቁርአን በምቀራ ሰዓት ኪታቦችን የአረበኛ ኪታቦችን በማነብ ሰዓት ነው የለመድኩት ማለት ነው። እንዲሁም ደግሞ በፊት ከኤምቢሲ ስሪ እንዲሁም ደግሞ የተለያዩ ቻናሎች ቻናሎችን በመይሳት ካርቶን ኔትወርክ ሁሉ የተባሉ ቦታዎችን ቻናሎችን በማይ ሰዓት የምትጠቀመው በአረበኛ ቋንቋ ነበረ የሚናገሩ እና በዛ ምክንያት በልጅነቴ አረበኛን እየሰማሁ አደግኩኝ። አሁን ደግሞ በይበልጥ በደንብ አድርጌ ነው አማርኛ መናገር የምችል ማለት ነው። ምክንያቱም አረብ አማርኛን እየሰማሁ አደኩኝ አረ አረበኛ አሁን ላይ በደንብ አድርጌ እችላለሁ መናገር እችላለሁ ማለት ነው። አረበኛ ቋንቋ ማለት ነው። እና ሶስት ቋንቋዎችን ሀሪፍ አድርጌ ማውራት ይችላሉ አማርኛ እንግሊዘኛ እንዲሁም ደግሞ አረብኛ በደንብ አድርጌ መናገር እችላለሁ ማለት ነው። እኛ ሀገር በፐርሰንት ስናየው በዳታ ስናየው እኛ ሀገር ላይ አብዛኛው ጊዜ ሚወራው አማርኛ ነው። ከዛ በኋላ ደግሞ በሁለተኛ ደረጃ ትግረኛ ነው የሚወራ ከዛ በኋላ ደግሞ ጋምቤል ለኛ ይወራል ማለት ነው። እንግሊዘኛ የሚወራው ከእኛ ሀገር በፐርሰንቴን ስናየው ወደ አምስተኛ ወደ ስድስተኛ ፐርሰንት ነው የማስቀምጠው ማለት ነው። ምክንያቱም እንግሊዘኛ በብዛት እኛ ሀገር ላይ አይወራም። እንግሊዘኛ አረ አረቢክስ አረበኛ በምንል ሰዓት አረበኛ በተለይ ወሎ ሀገር ወሎ ሀገር በጣም ነው የሚወራ ሁሉም ሰው ማለት ይቻላል አረበኛ ያውቃል። ምክንያቱም የአረቦችን ስለሚያስተናግድ ከሳውዲ የመጡ እንግዶችን ከእነሱ ጋር አብዛኛውን ጊዜ ስለሚያሳልፍ አረበኛ በደንብ የተስፋፋ ይመስለኛል። እና የውካ አማርኛ ውጪ የተስፋፋው ቋንቋ ምንድነው? ብለን ብንጠይቅ አረበኛ እና እንግሊዘኛ ነው። አረበኛ እና እንግሊዘኛ እንደ አለም አቀፍ ተስፋፍቷል እነዚህ ሁለቱ ቋንቋዎች ማለት ነው እና በብዛት ይገኛሉ። አለም ላይ ማለት ነው። በተለይ እንግሊዘኛ ሁሉም ሰው ይናገራል ሁሉም ሰው መለየት ይችላል እንግሊዘኛ እንደምንነግር እንደምንናገር መለየት እንኳን ይችላል ማለት ነው። ባይናገርም ራሱ ማለት ነው ትላልቅ ሰዎች ምን እንደምን ምን እንደምንናገር ካላወቁ የምንናገረው ነገር እንግሊዘኛ መሆኑን ይረዳሉ ማለት ነው። ያው እና በዚህ ምክንያት የእንግሊዘኛ ያው አለማዊ የሆነ ቋንቋ ነው የአለም ምግባቢያ የሆነ ቋንቋ ነው ብዬ አስባለሁ ማለት ነው። እንግሊዘኛ ሲቀጥል ደግሞ ከእንግሊዝ በታች ደግሞ አረብኛ ነው። አረብኛ ደግሞ በሁለተኛ ደረጃ መግባቢያ ነው ብዬ አስባለሁ ማለት ነው። አመሰግናለሁ

ምን አይነት ስልክ ትጠቀማለህ? እኔ የምጠቀመው ስልክ ተች ስልክ ነው የምጠቀም ዜሮ አምስት ነው የምጠቀመው ማለት ነው። እና ደስ የምትል አንድሮይድ ናት ፈጣን ናት ቀልጣፋ ናት ያው ዋጋዋም ደግሞ ትንሽ ነው ማለት ነው ብዙ ገንዘብ አውጥቼ አይደለም የገዛሁት። እንዲሁም ደግሞ የካሜራ ጥራቱ በጣም አሪፍ ነው። ባትሪውም ደግሞ አምስት ሺህ ነው አምስት ሺህ ነው ባትሪው በጣም ደስ የሚል ባትሪ ነው ያለው። ስቶሬጁን ደግሞ ወይም ደግሞ የመያዝ መጠኑ ደግሞ ወደ ስልሳ አራት ጂቢ ነውና። በጣም ደስ የሚል ስልክ ነው ያለኝ እኔ በያዝኳት ስልክ በጣም ደስተኛ ነኝ። እንዲሁም ደግሞ ያው አብዛኛው ማህበረሰብ እኛ ላይ እኛ ጋር ያለ ኢትዮጵያ ውስጥ ያለ ማህበረሰብ ስልኩን በምንመለከት ሰዓት ተች ስልክን የያዘ የተለያየ የሆነ ሀሪፍ ሀሪፍ የሆነ ስልኮችን የያዘ ማለት ነው። ለምሳሌ የሳምሰንጎችን ኤ ሰላሳ አራት ሊሆን ይችላል ኤ አልተራ ሳምሰንግ አልተራ እንዲሁም ደግሞ አይፎን። እነዚህን ሁሉን የያዘ ማለት ነው አብዛኛው ሰው። ኢትዮጵያ ውስጥ ያለ ሰው ማለት ነው እንዲሁም ደግሞ ሽማግሌዎችን በምናይ ሰዓት ሽማግሌዎች የሚይዙት አባቶቻችን አያቶቻችን የሚይዙት ሞባይል ምን አይነት ነው ብለን? በምንመለከት ሰዓት የሚይዟት ትንሽዬ ሞባይል ናት። ትንሽዬ ሞባይል ይይዙና በዛች ሞባይል ነው የሚዝናኑ የሚደሰቱ ማለት ነው። እና ትልቅ ሞባይላይ አይዞም ትላልቅ ሰዎች ምክንያቱም ምንም ስለማይሰራላቸው ማለት ነው። እኛ ብዙ ነገር እናደርግበታለን ስልካችንን ለምሳሌ አሁን የያዝኳትን ኤ ዜሮ አምስት ስልኬን። የተለያየ ነገር አደርግበታለሁ ማለት ነው ኦንላይን ስራዎችን እሰራበታለሁ። እማርበታለሁ እንዲሁም ደግሞ አዳዲስ ዜናዎችን አይበታለሁ። እዝናናበታለሁ እደውልበታለሁም ጭምር። እንዲሁም ደግሞ መልእክቶችን እልካለሁ ማለት ነው። ሀገር ውስጥ ሆኜ ወደተለያዩ ሀገራት መልእክትን እልካለሁ ማለት ነው። እንዲሁም ደግሞ የስልክ ጥሪ አደርጋለሁ ማለት ነው። ወደተለያዩ ሀገራት የቮይስ ጥሪ ማድረግ እችላለሁ ቪዲዮ ማንሳት እችላለሁ ማለት ነው። እና ብዙ የሆነ ዘርፍ ብዙ ጥቅም ነው ያለው ተች ስልክ መያዝ ማለት ነው። ትልቅ የሆነ ስልክ ስክሪን ስልክ መያዝ ያው ጥቅም አለው። እንደውም ደግሞ እንትን ስናይ ደግሞ ትናንሽ ስልኮችን የአባቶቻችን የአያቶቻችን የእናቶቻችንን ስልክ በምንመለከት ሰዓት ያው ብዙም የሆነ ጥቅም የለውም ለመደወል ብቻ ነው የሚጠቅም። ከዛ ውጪ ምንም አይነት ጥቅም የለውም ማለት ነው። ይሄ ትንሽ ስልክ። ይደውሉበታል ያው ያልቃል እንዲሁም ካርድ ይሞሉታል። ባትሪ ቻርጀር ያደርጉታል ከዛ በላይ ምንም የሚያደርጉት ነገር የለም ማለት ነው። ዋጋውን በምናይ ሰዓት ደግሞ ብሩ በጣም ዝቅተኛ የሚባል ገንዘብ ነው አውጥተው የሚገዙት ማለት ነው። የእናቶቻችን የአያቶቻችን ስልክ የሚገዛው። በትንሽ ገንዘብ ነው እና ያው ያን ያህል ውድ አይደለም ያው ጥቅሙም ደግሞ ያን ያህል ብዙ አይደለም ማለት ነው። እና ያው የተለያየ የሆነ ትንሽ ስልኮችን ይይዛሉ እናት እናትና አባቶቻችን አብዛኛው የሚጠቀሟት ኖኪያ ይመስለኛል ኖኪያ በጣም ትንሿ ስልክ። አያቶቻችን ሲጠቀሙት ነበረ። አሁን ደግሞ አባቶቻችን አንዳንድ እናቶቻችን ይጠቀሙታል ማለት ነው በብዛት ማለት ነው ኢትዮጵያ ወይም አፍሪካ ውስጥ። እቺ ስልክ የተገበሯታል ማለት ነው። ወጣቶች እንደኛ አይነቱን ወጣት በምናይ ሰዓት ደግሞ ያው አሪፍ አሪፍ ስልክ ትላልቅ ስልክ ነው የሚይዙ አንዳንዱ አይፎን ይይዛል አንዳንዱ። ኤስ ተዌንቲ ፎር አልትራ ይይዛል አንዳንዱ ደግሞ በቃ የተለያየ የሆነ ሀሪፍ ሀሪፍ የሆነ ሀዋይ ምናምን ይይዛል ማለት ነው። ትላልቅ ኖኪያ። ትላልቅ ስልኮችን አዳዲስ ስልኮችን። ይይዛል ማለት ነው። ወጣቱ ሴቱም ወንዱም ወጣቱም እንደዛ ይዘን ህፃናቶች ምን አይነት ስልክ ነው የሚይዙ? ካለ ህፃናቶች አብዛኛው ጊዜ ትናንሽ ስልክ ነው የሚይዙ። እንደ መጫወቻ አይነት ስልክ የሆነ የሚበራ የሚጠፋ የሆነ የሚያስቅ የሆነ ስልክ ነው የሚይዙ እንጂ። ይኸው ትልቅ ስልክ አይዙም ማለት ነው። የሀገረ ሀፍታም ልጅ ቢሆኑም የደሃ ልጅ ቢሆኑም። የሚይዙት ስልክ የላቸውም ቢይዙም ደግሞ ይኸው መጫወቻ ምናምን። የመጫወቻ ስልክ ሊይዙ ይችላሉ እንጂ ትልቅ ስልክ እንደ ትላልቅ ሰዎች ትልቅ ስልክ አይዙም ማለት ነው። እና ይሄው በዛ ምክንያት ያው ትልቅም ትንሽም እንዲሁም ደግሞ ወጣት የሚይዙት የስልክ አይነት ይለያያል ብዬ አስባለሁ ማለት ነው። በተጨባጭም እያየሁት ነው የሚይዙት ስልክ ይለያያል። ከዋጋውም አንፃር ስናይ እኛ ወጣቶች የምንይዘው ስልክ ብዙ ገንዘብ አውጥተን ነው የምንገዛው። ብዙ ወጪ አውጥተን ነው የምንገዛው ለፍተን ነው የምንገዛው እና በዛ ምክንያት ያው እኛ የምንይዘው ስልክ ትልቅ ነው ማለት ነው። ከሌሎች አንፃር በሚጠይ ሰዓት በገንዘብም በምንል ሰዓት በምቾትም እንዲሁም ደግሞ ያው በጠራትም በተለያዩ የሆኑ ጥቅማ ጥቅሞች እኛ የምንይዘው ስልክ ይበልጣል ማለት ነው። ከነ ከነ ባባ ከነ ማማ የኛ ስልክ ይበልጣል ማለት ነው። የነሱ ስልክ የወለ ደወል ብቻ ነው ለመደወል ብቻ ነው የሚያገለግል። አመሰግናለሁ።

የስልክህ ባትሪ ምን ያህል ይቆያል? የስልኬ ባትሪ የሚቆይበት በቀን አንዴ ይቸርጀውና እዛ ለሁለት ቀን ይቆያል ማለት ነው። ምክንያቱም የኔ ስልክ አዲስ ስለሆነ አንዴ ብቻ ነው የምቸርጀው። በየሶስት ቀኑ አንዴ ሁለቴ እቸርጀዋለሁ በዛ ከተባለ አራቴ እቸርጀዋለሁ ማለት ነው። ይኸው የስልኬ ባትሪ የሚያልቅበት ሁኔታ ይለያያል። ይኸው አንዳንዴ ለምሳሌ ስልኬን በምጠቀምበት ሰዓት ቪዲዮ በማየበት ሰዓት ፊልም በመይበዝ ሰዓት የተለያዩ ነገራቶችን በማደርግበት ሰዓት ቀኑን ሙሉ ቀኑን ሙሉ ይዤው የምቆይ ከሆነ የኔ ስልክ ቶሎ ያልቃል ማለት ነው። ቶሎ ካለቀ በኋላ በየጊዜው ቻርጀር ማድረግ ይጠበቅብኛል ማለት ነው። እንደዛ ስለሆነ ያው የስልኬን ቻርጀር ባትሪ የሚያልቀው እንደ አጠቃቀሜ ነው ማለት ነው። ቀኑን ሙሉ የምጠቀምበት ከሆነ ቶሎ ያልቃል። እንዲሁም ደግሞ ቀኑን ሙሉ ማልጠቀምበት ከሆነ ደግሞ ያው ለሶስት ቀን ለሁለት ቀን ይቆይልኛል ማለት ነው። በዛ ምክንያት ብቻ ያው ደስ ይለኛል። ደስ የሚል ነገር አለው። የኔ ባትሪ ማለት ነው አዲስ ስለሆነ። ደስታን ይሰጣል። ቶሎ አያልቅም አሮጌ አሮጌ አሮጌ ስልኮችን በምንመለከት ሰዓት አሮጌ ስልኮች በብዛት ያው ቶሎ ነው ስልካቸው የሚያልቅ ማለት ነው ባትሪያቸው ቶሎ ያልቃል። ቶሎ ቶሎ ይቸርቹታል ቶሎ ቶሎ ያልቅባቸዋል ማለት ነው። እና አንዳንድ ኤስ ሃያ አራት አልትራ ስልኮች በምንመለከት ሰዓት እነሱ በጣም የአቅም ፓወር አላቸው ማለት ነው። ባትሪው በጣም አቅም አለው አቅም ስላለው ባትሪው ምንድነው የሚያደርጉ? በቀን አንድ ጊዜ ብቻ ይሰኩታል ለዛ ለሳምንት ለሶስት ቀን ይቆያል ማለት ነው። ባትሪው በጣም ትልቅ የሆነ ሀይል ስላለው ባትሪያቸው ማለት ነው ከአምስት ሺህ በላይ ነው አስር ሺህ አካባቢ ይመስለኛል። የባትሪው መጠን። እንዲሁም ደግሞ አይፎን በምናይ ሰዓት አይፎን ለአራት ቀን ለሶስት ቀን ይቆያል። ባትሪው ቻርጀሩ ለአንድ ጊዜ ነው የሚደረግ ከዛ ለሶስት ቀን ለአራት ቀን ያቆያችኋል ማለት ነው። እና እንደየ ስልኩ ይለያያል። በተለይ ደግሞ ስልኩ አዲስ ከሆነ ስልኩ አዲስ ከሆነ የምንጠቀምበት ጊዜ ለሶስት ቀን ይቆይልናል ማለት ነው። ለአራት ቀን ይቆይልናል አዲስ ከሆነ ስልኩ ማለት ነው። አሮጌ ከሆነ ረጅም ጊዜው ከሆነ ያው ባትሪው እየተበላሸ እየደከመ ስለሚመጣ ቶሎ ያልቃል ማለት ነው። ባትሪው በዛ ምክንያት በየጊዜው ሶስቴ አራቴ ልንቸርጀው እንችላለን ማለት ነው። እንዲሁም ደግሞ ቻርጀሩ አልቆ አልቆ የሞተ ባትሪ ከሆነ ያለቀ ባትሪ ከሆነ የደከመ ባትሪ ከሆነ ያው አገልግሎት ላይሰጥ ይችላል ማለት ነው። እና እኔ ስልኬን የምቸርጀው ያው በየጊዜው ነው የምጠቀምበት ከሆነ ማለት ነው። ማልጠቀምበት ከሆነ ግን ያው ረጅም ሰዓት ይቆያል ማለት ነው። ጠዋት ቸርጄው ማታ እስከ ማታ ሊቆይ ይችላል ማለት ነው። ምንም ቻርጀር ሳይቀንስ እና በዚህ ምክንያት ያው እኔ እንደየሁኔታው ነው ቻርጀር የምጠቀም ስልክ ባትሪ የማደርግ ባትሪ የምሰካ ማለት ነው። የምሞላ ስልኬን ስልኬን ደግሞ መቶ ከሞላሁት የሚያልቀው መቼ ነው? ነገ እንደ ዳታ ዳታ ስትገዛ እንዳለው ነገ በዛው ሰዓት ያልቃል ማለት ነው። እና ያው ብቻ በተለያየ ሁኔታ ስልኬን ቻርጀር አደርጋለሁ። አባቶቻችን እንዴት ነው? ቻርጀር የሚያደርጉ ብለን በምንጠይቅ ሰዓት አባቶቻችን በብዛት ያው ትንሽ ስልክ ስለሚይዙ ትንሽ ስልክ ደግሞ ቻርጀሯ ቶሎ አያልቅም። ያው መደወያ ብቻ ስለሆነ እናም ደግሞ አንዳንድ ሚሴጆችን መጽሐፊያ ብቻ መላላኪያ ስለሆነ ብዙም ስለማይጠቀሙበት አባቶች እናቶች ስልካቸው አያልቅም ማለት ነው። ወጣቶችን በምንመጣ ሰዓት ወጣቶች ግን በየጊዜው ስለሚደውሉ በየጊዜው መልእክት ስለሚላላኩ በየጊዜው ደግሞ ፎቶ ስለሚነሱ ቪዲዮ ስለሚያዩ ፊልም ስለሚያዩ የተለያየ ነገራቶችን ስራዎችን ኦንላይን ስራዎችን ያው በስልካቸው ስለሚሰሩ ባትሪያቸው ያልቃል ማለት ነው። ባትሪያቸው ካለቀ በኋላ ደግሞ ቶሎ ቶሎ ቻርጀር ይሰኩታል ማለት ነው። እና ቻርጀር እየሰኩ ያው ስልካቸውን ይቸርጁታል በዛ መልኩ ማለት ነው። ያቆዩታል ለረጅም ጊዜ እና እናቶች እና ወጣቶች እንዲሁም ደግሞ ሽማግሌዎች ወይም ወጣቶች የስልክ አጠቃቀማቸው ይለያያል ማለት ነው። ቻርጀራቸው የሚቆይ የአብዛኛው ሽማግሌዎች ሲሆኑ ነው እናቶቻችን ወይ አባቶቻችን ነው ቻርጀራቸውን ሊቆይ የሚችል እኛ ወጣቶች ግን ያው በየጊዜው ስለምንጠቀም ስለምንጠቅ ስለምንጠቀመው ስልካችን አይቆይም ማለት ነው ቶሎ ቶሎ ነው ቻርጀር የምናደርገው። እንዲሁም አንዳንድ ሰው በቀን ሶስቴ ወይም አራት ጊዜ ስልኩን ቻርጀር ሊያደርገው ይችላል። ምክንያቱም ስለሚሰራበት ማለት ነው ስራ ላይ የሚያውለው ከሆነ ባትሪው ያልቃል ከዛ በኋላ ያው ቻርጀር ያደርገዋል ማለት ነው። እና ያው አብዛኛው ሰው ወጣቱ በየጊዜው ነው ቻርጀር ስልኩን ስልኩን ቻርጀር የሚያደርግ። እኔ ደግሞ ያው በየጊዜው አይደለም ቻርጀር የማደርግ። በቀን ሁለቴ ቻርጀር አደርገዋለሁ ሰራሁም አልሰራሁም ያው ገደቡ የኔ የሚያልቅበት ገደቡ አንድ ቀን ነው ሊያስጠቅመኝ የሚችል ማለት ነው። አንድ ጊዜ መቶ ብዬ ከጨረሽኩት

በብእር ወይስ በእርሳስ ትጽፋለህ እኔ የምጽፈው በብእር ነው ምክንያቱም የተለያዩ ነገራቶችን ሳረግ ስማር ቋሚ በሆነ መልኩ ስለምጽፍ ወረቀት ላይ ንጹህ ወረቀት ላይ በብእር እጽፋለሁ ማለት ነው። ለምሳሌ መየር ረክሶ ኖቶችን ስጽፍ እንዲሁም ደሞ አንዳንድ ማስታወሻዎችን ስጽፍ የተለያዩ ነገራቶችን ሾርት ኖቶችን በመጽፍበት ሰዓት በብእር ነው የምጽፍ ማለት ነው። በብእር እና በእርሳስ መጽሐፍ ልዩነቱ ምንድነው? ብለን በምናነሳበት ሰዓት በብእር መጻፍ የተጻፈ ነገር እንዳይጠፋ ያደርጋል ማለት ነው። እንዲሁም ደሞ ጎላ ብሎ እንዲታይ ያደርጋል። በእርሳስ መጽሐፍ ደሞ ልዩነቱ ምንድነው የጻፍነውን ነገር ማጥፋት እንችላለን በማጥፊያ ማለት ነው። በብእር ግን የምንጽፍ ከሆነ ለአንዴና ለመጨረሻ ጊዜ ነው። እዛ ወረቀት ላይ የምንጽፍ ማለት ነው መልሰን ማጥፋት አንችልም። በብእር በእርሳስ ከሆነ ግን እንጽፋለን እናጠፋለን እንዲሁም ደግሞ ጽፈን እናጠፋለን ብንሳሳት እንኳን መልሰን ማጥፋት እንችላለን። ስዕል ስንስል በተለይ ያው በእርሳስ ቢሆን ይመረጣል ማለት ነው ምክንያቱም ስዕል ስንስል ስንሳሳት የምናጠፋው ያኔ የተሳሳተነውን ነገር በላፒሲ የምናጠፋው በእርሳስ ስንጽፈው ነው። በስክሪቢቶ ከጻፍነው ያው ብዙ ችግር ሊመጣ ይችላል ማለት ነው ከተሳሳትን መልሰን ማጥፋት አንችልም። እና ያው በዚህ የዚህ ጊዜ እርሳስ ነው የምንጠቀም ማለት ነው። ብእር ነው ወይስ እርሳስ ነው ቀለል የሚል ለመጻፍ ምቾት ያላቸው? እንዲሁም ደሞ ጽሁፍን የሚያሳምሩ ብለን በምንጠይቅበት ሰዓት ስክሪቢቶ ነው ጽሁፍን የሚያሳምር ወይም ደሞ ብእር ነው። ጽሁፍን የሚያሳምር ማለት ነው ጎላ ብሎ ይታያል እንዲሁም ደሞ የሚያምር የሆነ ጽሁፈት እንድንጽፍ ይረደናል ማለት ነው ያስችለናል። እርሳስን በምንመለከት ሰዓት ግን እርሳስ አብዛኛው ጊዜ ጎላ ብሎ አይታይም እንዲሁም ደግሞ ጽሁፈታችን ደሞ ጥሩ የሆነ ጽሁፈት አንጽፍም የሚያስጠላ የሆነ ጽሁፈት ነው። የምንጽፍ ማለት ነው አብዛኛው ጊዜ እርሳስን የሚጠቀሙ ህፃኖች ናቸው። ህፃኖች ሲጽፉ ይሳሳታሉ። ሲሳሳቱ ደሞ እንዲያጠፉ ያንን የጻፉትን ነገር እንዲያጠፉ ስህተታቸውን ከስህተታቸው እንዲማሩ ሲባል ይኸው በእርሳስ ቢጽ ነው የሚጽፉና። በእርሳስ ቢጽፉም ይመከራል ማለት ነው። እና ለልጆች አብዛኛው ጊዜ ደፍጠራቸው ላይ ወይም ደግሞ ሌላ ቦታ ላይ ሲጽፉ የሚሰጡት እርሳስ ነው። በተለይ እኛ ሀገር ላይ እንደዚህ ህፃናቶች መዋለ ህፃናት የሚማሩ ትምህርት ቤት የሚማሩ ህፃናቶች የሚጽፉበት የእስክርቢቶ ወይም የብእር አይነት እርሳስ ነው። በእርሳስ ነው የሚጽፉ ማለት ነው ትላልቆች ግን ያው በብእር ይጽፋሉ። ብእር ለምን ይጠቅማል? ካልን ለፊርማ ለምሳሌ ፊርማ ለመፈረም ስንፈልግ በብእር ነው የምንፈርመው ማለት ነው በእርሳስ አይደለም። በብእር እንፈርም እና ለወደተፈለገው ቦታ እንልከዋለን። በእርሳስ የሚፈረም ምንም አይነት ነገር የለም። ያው እርሳስ ነው ወይስ ብእር ነው? ረጅም ጊዜ የምቆይ የሚቆይ ብለን በምንናገርበት ሰዓት ያው እርሳስ ነው ረጅም ጊዜ የሚቆይ ማለት ነው። እርሳስ ብዙ የሆነ የመጻፊያ መንገዶች አሉት ማለት ነው። እርሳስ እና አያልቅም አንድ ጊዜ ብቻ አያልቅም። ጽሁፍ ግን ወይም ብእር ደግሞ ብእር ግን ያው ስንጽፍ ስንጽፍ ያው ቀለሙ እያለቀ ስለሚመጣ ቶሎ የማለቅ እድል አለው። እና ከብእር ያው እርሳስ ነው ረጅም ጊዜ ልንጽፍበት ወይም ደግሞ ልንጠቀምበት የምንችል ማለት ነው። እንዲሁም ደግሞ በእርሳስ በጣም ደካማ ነው። እየጻፍን ለምሳሌ ሊሰበር ይችላል እንዲሁም ደግሞ ቶሎ ሊቀነጠስ ይችላል። በዛ ምክንያት ምን እናደርጋለን? መቅረጫ የሚባለውን ነገር ይዘን ያው ሲሰበርብን ምን እናደርገዋለን ያው እርሳሱን እንቀርጸዋለን ማለት ነው። ብእር ግን አይሰበርም ጠንካራ ነው። ምናልባት ሊበላሽ ይችላል አንዴ ከተበላሸ ግን ምንድን ነው የምናደርገው? ያው ሌላ እስክሪቢቶ ወይም ደግሞ ሌላ ብእር ነው የምንቀይር ማለት ነው። እንጂ በዛው ብእር መቀጠል አንችልም እና ያው በጥንቃቄ መሆን አለበት ብእርን በምንጠቀምበት ሰዓት ማለት ነው። ከባድ የትኛው ነው ብእር ነው ወይስ እስክሪቢቶ ነው ከባድ ስንል? ያው በክብደት እርሳስ በጣም ቀላል ነው። እርሳስ ቅለት አለው በጣም ለእጅ ይቀላል። እንዲሁም ደግሞ ክብደቱም በጣም ቀላል ነው። ብእርን በምናይ ሰዓት ግን ብእር ወፍራም ነው የተለያዩ የሆኑ ብእሮች አሉ። ወፍራም ብእር አለ ቀጭን ብእር አለ። እንዲሁም ደግሞ መያዣው ወፍራም የሆነ አለ መያዣው በጣም ቀላል የሆነ ብእር አለ ማለት ነው። እና የተለያዩ ብእሮች አሉ። እና በብዛት ያው ብእር ከባድ የሆነ ከበድ ያለ መጠን አለው ማለት ነው። እጅ ላይ ትንሽ ከበድ ያለ መጠን አለው። እርሳስን በምንመለከት ሰዓት ግን እርሳስ ቀላል ነው ይመቻል ለመጻፍም ለመሳልም ይመቻል ነው። አመሰግናለሁ።

ገመድ መጠቀም ታውቃለህ ገመድን አብዛኛው ጊዜ የምጠቀምበት ለዝል ለስፖርት ዝላይ እንደውም ደግሞ ነገራቶችን ለማሰር አንድን ነገር ለማሰር ለምሳሌ በሬን ወይም ደግሞ ውሻን እንዲሁም ደግሞ የተለያዩ የሆኑ ድመትን ለማሰር እጠቀምበታለሁ ማለት ነው። ገመድን ገመድ ብዙ አይነት የሆነ ጥቅም አለው። ገመድ በብዛት ልብስ ማስጫ በመሆን ያገለግላል እንዲሁም ደግሞ ለተለያዩ ቤታችንን ለማጠር ያስፈልግ ያስችለናል ማለት ነው። ገመድን በምንጠቀም ሰዓት ገመድ ብዙ አይነት ገመድ አለ የኤሌክትሪክ ገመድ አለ። እንዲሁም ደግሞ የቻርጀር ገመድ አለ የፒሲ ገመድ አለ። የቴሌቪዥን ገመድ አለ። እንዲሁም ደግሞ የ የስፖርት የሆነ ገመድ አለ ማለት ነው። እና ብዙ አይነት ገመድ ነው ያለ። እኛ እኔ የምጠቀመው ገመድ በብዛት የቻርጀርን ገመድ ነው። የቻርጀርን ገመድ ለተለያዩ ነገራቶች ይጠቀሙ እጠቀመዋለሁ ቻርጀር ለማድረግ ስልኬን እንዲሁም ደግሞ ፒሲዬን ቻርጀር ለማድረግ እጠቀምበታለሁ። እንዲሁም ደግሞ አንዳንዴ የቴሌቪዥንን ገመድ ደግሞ ምን አደርግበታለሁ ይኸው ቲቪ ለማየት እጠቀምበታለሁ ማለት ነው። ሲቀጥል ደግሞ ያው የመብራት ገመድ ደግሞ አለ መብራት እንዳይጠፋ ያው ፓወር እና ሀይል እየሳበ ያመጣል ማለት ነው። መብራቱ እንዲበራ በገመዱ በኩል አድርጎ ይሄዳል እንዲሁም ደግሞ የዲሽ ገመድ አለ። የዲሽ ገመድ ምንድነው? የሚጠቅም ያው ቴሌቪዥን ለማየት እንዲሁም ከሳተላይት ጋር ለማገናኘት ዲሹን ከሳተላይት ጋር ለማገናኘት የሚያስፈልግ የሆነ ገመድ ነው ማለት ነው። እና ብዙ አይነት ገመዶች አሉ ለማለት ነው የተለያዩ የሆኑ ገመዶች አሉ። እና እኔ በብዛት ሁሉንም እጠቀምባቸዋለሁ ሁሉን ገመዶች እጠቀምባቸዋለሁ የስፖርት ገመድ እጠቀማለው። የስፖርት ገመድ ምን አይነት ነው ካለ? ይኸው ዝላይ የምንሰራበት የሆነ የስፖርት ገመድ ነው። ለሰውነታችን እንቅስቃሴ ለሰውነታችን ቅልጥፍና ስንል ገመድ ያስፈልገናል። እንዲሁም ደግሞ ለመርዘም ቁመት ለመርዘም አጭር የሆነ ሰው ለምሳሌ ያው ገመድ ሲዘል ቁመቱ እየረዘመ ወይም እየተለጠጠ አጥንቱ እየተለጠጠ ይመጣል እና በዛ ሰዓት ያው ያን ነገር ለማከናወን ያው ገመድ ያስፈልገዋል። የስፖርት ገመድ እና ያ ነው። የገመድ አንዱ ክፍል ማለት ነው። አንዱ ጠቀሜታ የገመድ ለስፖርትነት ያገለግላል። እንዲሁም ደግሞ ሌላው የገመድ ጠቀሜታ ለምሳሌ የቲቪን ገመድ ብናይ የቲቢ ምንድነው? ጥቅሙ ቲቪ እንድናይ ያደርግናል ማለት ነው። ከፓወሩ ጋር በመገናኘት ፓወር ስቦ ያን በሃይል መልኩ ያው ቲቪ እንድናይ ምስል እንድናይ ያደርገናል ማለት ነው። እንዲሁም ደግሞ ሌላ ደግሞ የልብስ ማስጫ ገመድ አለ። ለምሳሌ የታጠበውን ልብስ ይኸው ፀሀይ ላይ ያንን ገመድ በመዘርጋት ይኸው ፀሀይ እንዲመታው በማድረግ ይኸው ብዙ ተጠቃሚ እንሆናለን ማለት ነው። ልብሳችንን በዛ መልኩ ልናደርግ እንችላለን። እንዲሁም ደግሞ የኤሌክትሪክ ገመድ አለ። የተለያዩ ለምሳሌ ምግብ ለማብሰል የሚያስፈልገን የኤሌክትሪክ ገመድ አለ። ምግብ አብስለን ለመብላት ከጋዙ ጋር ለመገናኘት አየር ወይም ደግሞ ሙቀት ለመፍጠር ያገለግላል ማለት ነው። ያ ገመድ። እንዲሁም ደግሞ ፍሪጅ ላይ ደግሞ የፍሪጅ ገመድ ደግሞ አለ። የፍሪጅ ገመድ የሚዘረጋው ፍሪጁ እንዲያቀዘቅዝ ይረዳዋል ማለት ነው። ሀይል ሲኖረው መብራት ሲኖረው ያ ያ ሀይሉ ወደ ምን ይቀየራል? ወደ በረዷማነት ወደ ቅዝቃዜ ይቀየራል ማለት ነው። በዛ መልኩ መጠቀም ይቻላል ማለት ነው። ገመድን በመጠቀም እና ገመድ ብዙ አይነት የሆነ ጠቀሜታ አለው። እንደ ሀገራችን እንደ አለም አቀፍ ገመድ ትልቅ የሆነ ስትስስርን ይፈጥራል ማለት ነው። ለምሳሌ የዋይፋይ ገመድ ሊሆን ይችላል። የዋይፋይ ገመድ ሀገራችን ላይ ተያይዞ ወደ ሌላ ወደ ሌላ ሀገራቶች ሩቅ ወደሆኑ ሀገራቶች በመዘርጋት የዋይፋይ ዳታን እንድናገኝ ያስችለናል ማለት ነው። እንደ ቴሌ አይነት እንደ ቴሌ አይነት የሆኑ የዳታ አንኳሮች ጋር ያገናኝልናል ማለት ነው። ስልካችን እንዲሁም ደግሞ መብራት መብራቱን ደግሞ የመብራቱ ገመድ ደግሞ ከመብራት ሀይሉ እዛው የሀይል ምንጭ ካለበት ሰርቆ እንዲመጣ ስቦ እንዲመጣ ይደረግና ቤታችን እንዲበራልና ይደረጋል ማለት ነው። እና ይሄ ሁሉ ያው የገመድ ጥቅም ነው። የኤሌክትሪክ ገመድ ጥቅም ነው ይሄ ሁሉ ማለት ነው። እና ይሄው ብዙ ጥቅም አለው። ገመድ ብዙ ያልተነገሩ ጥቅሞች አሉት። እና ገመድ ደግሞ ወፍራም አለ ቀጭን አለ። እንዲሁም ደግሞ ረጅም የሆነ አለ አጭር የሆነ ገመድ አለ እና ብዙ አይነት ገመዶች አሉ። ወፍራም ገመዶች በብዛት የዋይፋይ ገመዶች ናቸው የዋይፋይ ገመድ ሊሆን ይችላሉ። እንዲሁም ደግሞ ትልቅ የሆነ የኤሌክትሪክ ገመዶችን ለመሳብ ይሆናሉ። አመሰግናለሁ

ከጎረቤቶችህ ጋር ጥሩ ግንኙነት አለህ? እኔ ከጎረቤቶቼ ጋር ጥሩ የሆነ ግንኙነት አለኝ። በየትኛውም ነገር ተቻችለን ነው የምንኖር አንዱ ሲያጠፋ አንዱ ታግሶ ተመካክረን ተቻችለን በፍቅር ነው የምንኖር ማለት ነው። ከጎረቤቶቼ ጋር እና እንደውም አንዳንድ ጊዜ እኔ ትዝ የሚለኝ እነሱ የሆነ ስጋ ሲያርዱ ወይም ደግሞ የተለያየ የሆነ ጥቅማ ጥቅም ቤታቸው ሲገባ ለእኛ ማካፈል ይወዱ ነበረ እኛ ደግሞ እንደዚሁ ስጋ ስናርድ ያ የታረደውን ስጋ ያው በሳህን አድርገን ያው መስጠት እንወድ ነበረ ማለት ነው። እነሱን እናበላቸው ነበረ እና ይኸው ደስ የሚል ጊዜ ነበረ የምናሳልፍ ከጎረቤቶቻችን ጋር። እንዲሁም ደግሞ ቡና ይጠሩናል ቡና ጠጡ እያሉ ይጠሩናል እኛ ደግሞ እየሄድነህ ቡናን ጠጣ ነበር እንዲሁም ደግሞ ድግስ ሲኖር። ምግብ ደግሞ አንዳንድ ጊዜ ለግብዣ እያሉ ይጠሩናል ምን ይሉናል እና? ብዙ ነገር አብረን ከጎረቤቶቼ ጋር እናሳልፋለን በፍቅር በደስታ። እያሳለፍን እኔ አለ እና ያው እኛ ተጣልተን ብንጣላም ቶሎ ነው የምንታረቀው አንኮራረፍም አንድ ቀን ሁለት ቀን አይዘልም ማለት ነው የኛና የነሱ ጠብና ብቻ ደስ የሚል ጊዜ ነው አብረን እያሳለፍን ያለነ ማለት ነው። ለምሳሌ እኛ አንዱ ሲተኛ ማታ አራት ሰዓት ላይ አንድ ሰው መተኛት ከፈለገ የአንዱ የጎረቤቱ አባል መተኛት ከፈለገ የዛ የጎረቤቷ አባል ያው ዝም ይላል ማለት ነው ምክንያቱም ጎረቤቱ እንዲተኛ ይፈልጋል። በሰላም ተኝቶ ይኸው በሰላም እንዲነሳ ስለሚፈልግ ማታ ሙሉ ድምጽ የሚባል አያሰማም ማለት ነው። በደስታ ነው በፍቅር በእርግጠኝነት ነበረ የሚተኛ ማለት ነው። እንትኑን ምንም ሳያስቸግር እንዲሁም ደግሞ ዝም በሉ ብሎ ሳይጠይቅ በስርዓት ይተኛል ማለት ነው። ይሄን ያህል ነበረ የምንከባበር የምንቻቻል ጎረቤት አንመስልም ነበረ። እኛ ቤተሰቦች ነበረ የምንመስል ዘመዶች ነበረ የምንመስል እና በፍቅር ነበረ አብረን የምንኖር ማለት ነው። እና የተለያዩ እቃዎችን እንዋዋሳለን ለምሳሌ ወንበር ሊሆን ይችላል ልብስ ማጠቢያ ሊሆን ይችላል እንዲሁም ደግሞ አንሶላ ሊሆን ይችላል አንዳንዴ ደግሞ ይኸው ባትሪ ሊሆን ይችላል። የስልክ ባትሪ የስልክ ባትሪ በብዛት እንዋዋሳለን። እንዲሁም ደግሞ የተለያዩ የሆኑ ፌርሜሎ ልብስ የልብስ ማጠቢያ እንትኖችን ሳሙናዎችን እንዲሁም ደግሞ የምግብ ማብሰያ ደግሞ የተለያዩ የሆኑ ምጣዶችን በረምጣዶችን ሸክላ ሸክላዎችን ፌርሜሎዎችን እያለ ብዙ ነገር እንዋዋስ ነበረ ማለት ነው። እና ብቻ ተቆጥሮ አያልቅም ያን የምንዋዋሰው ነገር። አብረን ማለት ነው እና በፍቅር እየተዋደርን ነው የምንኖር ከጎሬቤቶቼ ጋር። እኔ ተጣልቼ አላውቅም ከጎሬቤቶቼ ጋር ጥሩ ግንኙነት ነው ያለኝ። ፍቅር የሆነ ግንኙነት ነው ያለኝ። እና እንዋደድ ነበረ ጠዋት ጠዋት ስንገናኝ ከእንቅልፍ ተኝተን ጠዋት ስንገናኝ ምን እንባባል ነበረ? ደህና አደራችሁ እንዴት አደራችሁ? በሰላም አደራችሁ እንባባል ነበረ እንዲሁም ደግሞ ልንተኛ ስንል ደግሞ ደህና አድሮ በሰላም ያሳድራችሁ የነገ ሰው ይበልን ተባብለን ተመራርቀን ነበረ የምንተኛ ከጎረቤቶቼ ጋር ማለት ነው። እንዲሁም ደግሞ ከልጆቻቸው ጋር ከህፃን ልጆቻቸው ጋር ተፋቅረን። ብር የሚፈልጉ ከሆነ ብር ሰጠን እንዲሁም ደግሞ ምግብም የሚፈልጉ ከሆነ ደግሞ በምሳ ሰዓት በራት ሰዓት ሊሆን ይችላል። እኛ ጋር ተቀምጠው በልተው ምን ብለው ነው ነበረ የሚነሱና? ያው ደስ የሚል ጊዜ ነበረ የምናሳልፈው። በሀዘናችን አብረው አዝኖ በሳቃችን አብረን ስቀን። ስንቸገር ደግሞ ተደጋግፈን ተረዳተን። እንዲሁም ሌላ ጠላት ሲመጣ ደግሞ አብረን ተገግዘን። ያን ጠላት አባረን ምን ብለን ነበረ የምናሳልፈው ማለት ነው። ያ ጠላት ሊጎዳ ሲመጣ አንድ ላይ በመሆን ያን ጠላት እንማክተው ነበር እንደባደብ ነበር። የአንዱ የአንዱ መጣላት ለአንዱ መጣላት እንደመሆን እንደዛ አድርገን ቆጥረን ነበረ የምንጣለው የነበረ እና። በጣም ደስ የሚል ጊዜ ነበረ። ያሳለፍነው እኔና ጎረቤቶቼ ማለት ነው የሚረሳ ጊዜ አይደለም ለማለት ነበር። ስንት ጎረቤት አለኝ በምል ሰዓት? ወደ አምስት ወይም ደግሞ ወደ አራት ጎረቤቶች አንድ ግቢ ውስጥ እንኖራለን እና። ይኸው የምንዋደደው ግን ከአንዱ ጎረቤት ብቻ ነው ቅርብ የሆነ ጎረቤት አለኝ ከእሱ ጋር ነበር የምንዋደድ። እስካሁን ያጫወትኳችሁም ስለእሱ ጎረቤት ነበረ እንጂ ስለ ቀሪው አራቱ ጎረቤት አይደለም እና። ይኸው ከአራቱም ጋር ቢሆን ያው ጥሩ ግንኙነት አለን እኛ። ከሁሉ ጎረቤት ጋር ጥሩ ግንኙነት ሊኖረን ይገባል ማለት ነው። ምክንያቱም የጥሩ ህይወት መሰረቱ ጥሩ ጎረቤት እና ጥሩ ሚስት ነው የሚባል ነገር አለ እና። እነዚህ ሁለቱ ነገራቶች ከተሟሉ ጥሩ ከሆኑ ሀሪፍ ነው ማለት ነው

የመጠጥ ውሃህን ከየት ታገኛለህ? የመጠጥ ውሃዬን የሚያገኘው በብዛት በቧንቧ ውሃ መልኩ ነው ትቦ ይዘረጋል ከዛ በኋላ ወደ ወደ ውሃ አካላት ይሄድና በውሃ በትቦ መልኩ ውሃው ይላካል ማለት ነው ሲቀጥል ደግሞ የመጠጥ ውሃዬን የምገዛ የማገኘው ሱቅ በመሄድ ነው። ሱቅ በመሄድ ያው ሃይላንድ በመግዛት እሽግም እሽግ ሃይላንድ ትልቅም ትንሽም አይነት ሃያ ሊትር ሊሆን ይችላል እንዲሁም ደግሞ አምስት ሊትር ሁለት ሊትር በመግዛት እጠጣለሁ ማለት ነው ወይ የመጠጥ ውሃዬን እና በዛ መልኩ እጠጣለሁ ምንድነው ልዩነቱ ካልነው የመጠጥ ውሃና የባንቧ ውሃ ምንድነው ልዩነቱ ካልን የቧንቧ ውሃ አብዛኛው ጊዜ ያው የተጣራ አይደለም ሙሉ ለሙሉ ንጹህ አይደለም ግን ሱቅ የምንገዛው ውሃ ግን ያው ንጹህ የሆነ የተጣራ የሆነ ውሃ ነው እየጠጣን ያለነ ማለት ነው እና ውስጡም ደግሞ ባክቴሪያም ሆነ ሌላ ቆሻሻ የለውም ማለት ነው ይሄ ገዝተን የምንጠጣው የመጠጥ ውሃ ማለት ነው እሱ ጥሩ ነው በጣም ይጠቅማል እሱን ነው መጠቀም ይጃለው ማለት ነው አብዛኛው ጊዜ እና እሱን ነው የምጠቀመው የመጠጥ ውሃ ቆሻሻ ከሆነ ምንድነው ሊያስከትል የሚችል ማህበረሰቡ ላይ ብለን በምንጠይቅበት ሰዓት የመጠጥ ውሃ አብዛኛው ጊዜ ቆሻሻ ከሆነ ያን ውሃ ደግሞ ማህበረሰቡ ከተጠቀመው እያንዳንዱ ሰው ከተጠቀመው ለተለያዩ በሽቶች ሊዳርጉት ይችላሉ ማለት ነው ለጃርዲያ ሊዳረገው ይችላል እንዲሁም ደግሞ ለአሜባ ለተለያዩ በሽቶች ሊዳርጉት ይችላሉ ማለት ነው መጥፎ የሆነ የመጠጥ ውሃ የሚጠቀም ከሆነ ያ ሰው ማለት ነው። ጥሩ የሆነ የመጠጥ ውሃ ግን ያው ለሰውነት እድገት ለደም ዝውውር ይረዳል እንዲሁም ደግሞ ጤነኛ እንድንሆን ያደርገናል ማለት ነው እና ደማችን በደንብ እንዲረጭ ይረዳናል ማለት ነው ወደ ሰውነታችን እንዲረጭ እና የሰውነታችን አካላት የሰውነታችን ክፍሎች ደምን በአግባቡ እንዲያገኙ ያደርጋል ማለት ነው ውሃ ንጹህ የሆነ ውሃን በምንጠቀም ሰዓት ማለት ነው እና ከመጥፎ ውሃ ንጹህ ውሃ መጠቀም አለብን የ ከቧንቧ ውሃ የታሸገ ውሃ የገዛን መጠቀም አለብን እንዲሁም ደግሞ መግዛት ማንችል ከሆነ ምን ማድረግ አለብን ብለን በምንጠይቅ ሰዓት የውሃ አጋር የሚባል አለ እና የውሃ አጋር ተጠቅመን ያን ቆሻሻ ውሃ ከቧንቧ ውሃ የሚመጣ ውሃ ልናጸዳ ጽዳቱን ልንጠብቅ እንችላለን ማለት ነው። በዛ መልኩ የውሃ አጋር መጠቀም አለብን። እንዲሁም ደግሞ ሌላ ሌላ መንገድ ምንድነው ብዬ የማስበው የውሃ ውሃን ለማጥራት ከቧንቧ የሚመጣን ውሃ ንጹህ ለማድረግ እሳት ላይ ማፍላት ነው እሳት ላይ ስናፈላው የቆሻሻው ይወገዳል ጥሩ የሆነ ውሃ ይመጣል ማለት ነው እና ማፍላት ግድ ይለናል ማለት ነው ውሃውን እያፈላነ መጠጣት ያስፈልገናል መግዛት ካቃተን ማለት ነው። መግዛት ካቃተን ውሃ ውሃውን እያፈላን መጠጣት አለብን ለማለት ነው እና ብዙ ነገራቶች አሉ እኛ ልንታመምበት የምንችልበት ብዙ አይነት ነገር አለ በውሃ ሊሆን ይችላል፣ በምግብ ሊሆን ይችላል እና በተለያዩ ነገራቶች ስለሆኑ እኛ ራሳችንን መጠበቅ መጠንቀቅ አለብን ማለት ነው። መጥፎ ውሃ መጠጣት የለብንም ጥሩ ውሃ ጠጥተን ራሳችንን መከላከል አለብን ከበሽታ ራሳችንን መከላከል አለብን በዚህ መንገድ ለማለት ነው እና እኔ ያው ምክሬ ይሄ ነው በገጠር ቦታ ያሉ የእንትን ውሃ የማያገኙ ከሆነሳ? ማለትም የታሸገ ውሃ ንጹህ ውሃ የማያገኙ ከሆነሳ? በገጠር ቦታ ያሉ ብለን በምንጠይቅ ሰዓት የገጠር ያሉ ሰዎች አብዛኛው ጊዜ እያሞቁ ቢጠጡ ውሃ እያፈሉ እሳት ላይ እያፈሉ ቢጠጡ ጥሩ ይሆናል ማለት ነው እያፈሉ የማይጠጡ ከሆነ እዛ አካባቢ ብዙ ህፃናት ስላሉ እነዛ ህፃናት ይሄን የተበከለ ውሃ በሚጠጡ ሰዓት ይታመማሉ ማለት ነው ለተለያየ በሽታ ይጋለጣሉ እና እንደዛ እንዳይሆን ምንድነው ማድረግ ያለብን ነው ውሃውን እያፈላን ልንሰጣቸው ይገባል ውሃውን እያፈላን በምንሰጣቸው ሰዓት እየተጣራ ውሃው ንጹህ እየሆነ ስለሚመጣ ያው ይጠቀማሉ ማለት ነው እና በዛ ምክንያት ጥሩ የሆነ ውሃ እኛ መስጠት አለብን ለነሱ ማለት ነው የተጣራ ውሃ እሽግ የሆነ ውሃ መስጠት አለብን በዚህ መልኩ ውሃውን ማጣራት አለብን እንደዛ ካልሆነ ግን ያው ልጆቻችንን እናጣቸዋለን ማለት ነው ከበሽታ ጋር እንዲያድጉ እናደርጋለን ማለት ነው። እንዲሁም ደግሞ አንዳንድ ቦታዎች ላይ የወንዝ ውሃ የሚጠጡ አሉ። የወንዝ ውሃ የሚጠጡ አሉ። ህፃናት በተለይ የወንዝ ውሃ ይጠጣሉ እና ያው ይጎዳሉ። እንደዛ ማድረግ የለብንም። እኛ ልንጠብቃቸው ይገባል። ንጹህ የሆነ ውሃ ልንሰጣቸው ይገባል ማለት ነው። እኔ እንደምጠጣው እነሱም መጠጣት አለባቸው። አመሰግናለሁ።

ሳንቲም ትቆጠባለህ ሳንቲም እቆጥባለሁ የምቆጥብበት ቦታ ደግሞ ባንክ ቤት ነው ባንክ ቤት ብዙ ገንዘብን አስቀምጣለሁ። የምፈልገውን ነገር ገዝቼ የሚያስፈልገኝን እቃ የሚያስፈልገኝን ምግብ መጠጥ እንዲሁም ደግሞ የተለያዩ የሆኑ አልባሳትን ከገዛው በኋላ የተረፈኝን እቃ ምን አደርገዋለሁ ባንክ ቤት አስቀምጠዋለሁ ማለት ነው። ሳንቲሙን ባንክ ቤት አስቀምጠዋለሁ ከዛ በኋላ የው በምፈልግ ሰዓት ወይም ደግሞ ችግር ካጋጠመኝ በሽታ ሊሆን ይችላል። እንዲሁም ደግሞ ቤተሰብ ከታመመ የዛን ጊዜ ምን አደርጋለሁ ያን ያጠራቀምኩትን ገንዘብ አውጥቼ ሙያ ላይ ወይም ደግሞ ጥቅም ላይ አውለዋለሁ ማለት ነው። በዛ መንገድ እኔ ገንዘቤን አጠራቅሜ ለተፈለገው አላማ እጠቀምበታለሁ ማለት ነው። እንዲሁም ደግሞ ልጅ እያለሁ ምን አደርግ ነበረ ያው ሳንቲም በጣም መቆጠብ እወድ ነበረ። ለምሳሌ አምስት ብር ሲሰጠኝ ምን አደርግ ነበረ ሶስት ብሯን እጠቀምና ሁለት ብሯን አስቀምጣት ነበረ ማለት ነው። ከዛ በኋላ በበነገተው ግን ያው ልጅ ስለሆንኩኝ በበነገተው ያችን ሁለት ብር አወጣና የተለያዩ የሆኑ ማስቲካዎችን እንዲሁም ደግሞ መጫወቻ ብዮችን እገዛ ነበርና። ይኸው እንደዛ በማድረግ ከልጅነቴ ጀምሮ ስቆጥብ ነበረ ማለት እችላለሁ ማለት ነው። አሁን ላይ ግን አድጌ ያው ባንክ የሚባል ነገር ከፈትኩኝ ከዛ ባንክ የተለያዩ ብሮችን አስቀምጣለሁ ማለት ነው። ብዙ ብሮችን አስቀምጣለሁ እንዲሁም ደግሞ ስፈልግ ብቻ በአስፈላጊ በሆነ ሁኔታ ብቻ መልኩ ነው የማወጣው ማለት ነው። ያን ገንዘብ እና ይኸው ቁጠባ ያስፈልጋል የቁጠባ ጥቅም ምንድነው? በምንል ሰዓት የቁጠባ ጥቅም ያው ራሳችንን ለመከላከል ከራሳችን የሚመጣ አደጋ ለማንሳት ይጠቅመናል ማለት ነው። የተለያዩ አደጋዎች ይፈጠራሉ ለምሳሌ ሳናስበው ቤታችን ሊፈርስ ይችላል። እንዲሁም ደግሞ የተለያዩ ንብረቶቻችን ሊጠፉ ይችላሉ ስልካችን ሊጠፋ ይችላሉ። እንዲሁም ደግሞ ቴሌቪዥኑ ፍሪጃችን ስቶቡ ሌባ ሊሰርቀው ይችላል ወይም ደግሞ ቴሌቪዥኑ ስቶቡ ሊበላሹ ይችላሉ የዛን ጊዜ በሚበላሽ ወይም ደግሞ በሚሰረክ ሰዓት እኛ መተካት አለብን ማለት ነው። በሱ ቦታ ሌላ አዲስ የሆነ እቃ መተካት አለብን ያን የምናደርገው ደግሞ ካጠራቀምነው ገንዘብ አውጥተን ስለሆነ መጠንቀቅ አለብን ነው ማለት ነው። አሁን ላይ ማጠራቀም አለብን በደንብ አጠራቅመን ለፈለግነው ነገር ማዋል አለብን ማለት ነው ያን ገንዘብ ለማለት እወዳለሁ። አብዛኛውን ሰዎች የሚያጠራቅሙ ሰዎች አይታችኋቸው ከሆነ ያው ደስተኛ ናቸው በጣም። ምክንያቱም ገንዘብ ስላላቸው የፈለገ በህይወታቸው የሆነ ነገር ቢደርስባቸው የገንዘብ እጦት የያዙት ገንዘብ ቢጠፋ። ያጠራቀሙት ገንዘብ አለና ያን ገንዘብ አውጥተው ያው መጠቀም ይችላሉ ማለት ነው። ትላልቆች በብዛት ማጣራቀም ይችላሉ ወጣቶች ግን ያው ማጣራቀም አይችሉም። አይሆንላቸውም ለትንሽ ቀን ሊያጠራቅሙ ይችላሉ ከዛ በኋላ ያው ወሊመገቡት ነው ይመገቡታል ማለት ነው ህፃኖችም እንደዛ ነው። ሴቶችን በምመለከት ጊዜ ግን ሴቶች በጣም ጎበዞች ናቸው ገንዘብ ላይ በማጠራቀም ጎበዞች ናቸው። እንደውም የሚበሉትን ገንዘብ ይበሉና የቀረውን ያጠራቅሙታል ማለት ነው። ትንሽ ነገር ነው ምግብም ብዙም ስለማይመገቡ ትንሽዬ ምግብ ገዝተው ያችን ምግብ ጠቅልሎ ከበሉ በኋላ የቀረውን ማጠራቀም ነው የሚፈልጉ ማለት ነው። እና እህቶች ወይም ደግሞ ሴቶች በጣም ጎበዞች ናቸው ገንዘብ ላይ ማለት ነው። እና ያው አብዛኛውን ጊዜ አይታችሁ ከሆነ ባልና ሚስት ሲጋቡ ሴት ልጅ ናት በጣም ገንዘብ ያለውን ወንድ የምታገባ ማለት ነው። ባል ግን አይታችሁት ከሆነ ያው ቁንጅናን ብቻ አይቶ ነው የሚያገባው እና ብዙ የሆነ ልዩነት አላቸው ሴቶች በጣም ገንዘብ ያጠራቅማሉ የምንለው በዚህ ምክንያት ነው። ሀፍታም የሆነ ባል ነው መግባት የሚፈልጉ ማለት ነው። ወንዶች ግን ያው ገንዘብ ያገኙትን ገንዘብ ለሴቶች ይሰጣሉ እንዲሁም ደግሞ ለራሳቸው ጥቅም ያውሉታል። ለተለያየ ነገር ያውሉታል እና ያው ወንዶች ያን ያህል ጭንቀት የለባቸውም ስለ ገንዘብ ስለ ሌላ ነገር ነው የሚያስጨንቃቸው ወይም ደግሞ ግድ የለሽ ናቸው በብዛት ያሉት ወንዶች ማለት ነው። ሽማግሌዎች ግን እንደዚህ ይጨነቃሉ ለብር የሚጨነቁበት ምክንያት ለምንድነው? ያው ለልጄ ወይም ደግሞ ለልጆቼ ምን ሰጥቻቸው ልሞት ነው ምን ምን ጥየላቸው ልሞት ነው ምን ጥየላቸው ላርፍ ነው እያሉ ይጨነቃሉ ማለት ነው። በዛ ሰዓት ብዙ ገንዘብን ያጠራቅማሉ። አባቶች ማለት ነው እንዲሁም እናቶችንም ጨምሮ ማለት ነው አያቶችም እንደዛ ያደርጋሉ እና ያው አባቶች በብዛት ገንዘብ ያጠራቅማሉ። ከወጣቶች አንፃር እንዲሁም ከህፃኖች አንፃር ከህፃኖች አንፃር ያው አባቶቻችን ትላልቅ ሰዎች ገንዘብ ያጠራቅማሉ ማለት ነው። ጎበዞች ናቸው። እና ብቻ ያም ሆኖ ይሄ ያው ብዙ ነገር አለ ገንዘብ ማጠራቀም ጥሩ ነው። እኔ

የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ? እኔ አብዛኛው ጊዜ እንደዚህ አይነት ችግር በሚያጋጥመኝ ሰዓት የተለያየ ነገር አደርጋለሁ። ኳስ እጫወታለሁ ከቤተሰቦቼ ጋር አወራለሁ እንዲሁም ደግሞ ስዕል እስላለው። ጽሁፍ እጽፋለሁ ትምህርቶችን ትምህርት ቤት እሄዳለሁ የተለያዩ ነገራቶችን አደርጋለሁ ማለት ነው። እንዲሁም ደግሞ ወጥቼ ከጓደኞቼ ጋር ከቤተሰቦቼ ጋር እንወጣና የተለያየ ቦታ የተለያየ መናፈሻ እንዞራለን። በመኪና ሩቅ ቦታ እንሄዳለን ዋና እንሄዳለን ሆቴሎች ጋር እንገባለን እና እንደዚህ በማድረግ ያው ጊዜያችንን እናሳልፈዋለን ማለት ነው። ቴክኖሎጂው እስኪስተካከል የተለያዩ ነገራቶችን እናደርጋለን ማለት ነው። እና ችግር ሲያጋጥመኝ አብዛኛውን ጊዜ የማደርገው ከቤተሰቦቼ ጋር ጥሩ የሆነን ጊዜ ነው የማሳልፈው። ከቤተሰቦቼ ጋር ጥሩ የሆንን ጊዜ ማሳለፍ ምንድነው ጥቅሙ ካለን? ያው መቀራረብን ያመጣል መዋደድን ፍቅርን ይጨምራል። እንዲሁም ደግሞ ለቤተሰቦቼ ጥሩ የሆነ ጊዜ እሰጣቸዋለሁ ማለት ነው። እና በዛ ሰዓት ችግራችን ይቀረፋሉ ለችግራችን መፍትሄ እናገኛለን። ምክንያቱም ማውራት ከቤተሰብ ጋር ማውራት ትልቅ የሆነ ጠቀሜታ አለው። ትልቅ የሆነ ችግርን የምንፈታበት የሆነ መንገድ ነው እና። ያው ከቤተሰብ ጋር ማውራት ብዙ ችግርን ይፈታል ብዙ መፍትሄን ያመጣል ማለት ነው። እና ለብዙ ጥሩ ነገር እንድንነሳሳ እንድንተባበር እንድንተጋገዝ ያደርግናል። እና ያው ይሄ ሁሉ የሚያመጣ ያው የቴክኖሎጂ ቴክኖሎጂ በሌለበት ሰዓት ነው። ቴክኖሎጂ በሚኖርበት ሰዓትማ ያው ቤተሰቦቻችንም ቤተሰቦቻችንን ቀና ብለን አናያቸውም። አናስተውላቸውም እንዲሁም ደግሞ ውይይት ደግሞ አንድ ላይ አናደርግም እና ችላ እንላቸዋለን። በዛ ምክንያት ያው የቴክኖሎጂ ችግር ቢኖር ነው የሚሻል። ቴክኖሎጂ ባይኖር ነው የሚሻል ቴክኖሎጂ ስለሌለ ነው። አሁን ስልክ ስልካችንን ይዘን ስልካችንን እንደ ጓደኛ ቆጥረን ይዘነው ያለነው ማለት ነው። ቲቪውን ከፍተን ያው እንደ መጽናኛ እንደ ብዙ ነገር አድርገን የያዝነው ያው ቲቪ ስላለ ነው ቴክኖሎጂ ስላለ ነው። እና አሁን ላይ ግን ያው መጥፎ የሆነ አስተዋጽኦ እያመጣብን ነው ይሄ ቴክኖሎጂ የሚባለው ነገር ማለት ነው። ከዘመዶቻችን ከቤተሰቦቻችን እንድንርቅ ያደርገናል። አድርጎናልም ኧረ እንዲሁም ደግሞ ብቻችንን እንድናወራ ሶሻል ሚዲያ ከማንወቀው ሰው ጋር ከእሱ ጋር ጓደኝነት እንድንፈጥር ዝምድና እንድንፈጥር እና ወደ ሌላ ሱስ እያመራን ይመስላል ማለት ነው። ይሄ ቴክኖሎጂ የሚባለው ነገር በተለይ ሶሻል ሚዲያ የሚባለው ነገር እና ይሄ ከሌለ ብዙ ጥቅሞችን እንጠቀማለን ማለት ነው። ስፖርቶችን እንሰራለን። እንዲሁም ደግሞ ከቤተሰብ ጋር ጥሩ ነገር ጥሩ ጊዜ እናሳልፋለን ግብዣዎችን እንታደማለን ሰርጎችን እንታደማለን። ሰርጎች በመሄድ የተለያዩ ነገራቶችን እናደርጋለን። እንጫወታለን እንሳሳቃለን እና ይሄ ሁሉ ምንድነው ቴክኖሎጂ በማይኖርበት ሰዓት ነው? ቴክኖሎጂ በሌለበት ሰዓት እንደዚህ እናደርጋለን ማለት ነው። እንዲሁም ደግሞ ቤቱን ማጽዳት ቆሻሻ የሆነ ነገር ካለ እያወጣን ማጠብ መጥረግ በአዳዲስ እቃዎች መተካት። እንዲሁም ደግሞ ቴሌቪዥኑን ደግሞ እምቢ ካለ ያው ትተነው ያው ማጽዳት ቴሌቪዥኑን ማለት ነው። በፎጣ ነገር ማጽዳት የተለያዩ ነገራቶችን እናደርጋለን ማለት ነው። የቴክኖሎጂ ችግር በሚገጥመን ሰዓት። የቴክኖሎጂ ችግር ከረዘመሳ የማይስተካከል ከሆነሳ ምን ምን እናደርጋለን ካልን? ወደ ቦታ ወደ ቦታው በመሄድ ወደ ቴክኖሎጂ ቦታ በመሄድ እኛ ያው እንዲያስተካክሉልንና እንደተቸገርን ተናግረን በስርዓት እንዲያስተካክሉልን እንጠይቃቸዋለን ማለት ነው። መብታችንን እንጠይቃቸዋለን። ችግሩን እንዲነግሩንና ችግሩን እንዲቀርፉት እናደርጋለን ማለት ነው። እና ወይም ደግሞ ከወደሚያቅ ሰው ደውለን ናና ስልኬን አስተካክልልኝ ናና መብራቴን አስተካክልልኝ የቴክኖሎጂ ችግር ደርሶብኛል ስለዚህ ፈጥነን ሰራተኛ እንጠራለን ማለት ነው። እና በእነዚህ ነገራቶችን እናደርጋለን ብዬ አስባለሁ የቴክኖሎጂ ችግር በሚኖርበት ሰዓት ወይም ደግሞ ቴክኖሎጂ በማይኖርበት ሰዓት እንደዚህ አይነት ነገር እናደርጋለን ብዬ አስባለሁ ማለት ነው። ሲቀጥል ደግሞ ቴክኖሎጂ በምን በምን ምክንያት ላይሰራ ይችላል በምንል ሰዓት? አንድ ምንድነው ከዋናው ከማዕከሉ ነው? ከማዕከሉ የተለ ዳታ የሚያቋርጡ ከሆነ ስልክ ስልክ እንዳንደውል የሚያደርጉን ከሆነ የሚዘጉን ከሆነ በእነሱ ምክንያት። ቴክኖሎጂ ላንጠቀም እንችላለን። አመሰግናለሁ

የተበላሸ ነገር ማስተካከል ትችላለህ? የተበላሸ ነገር ለምሳሌ ብዙ አይነት ነገራቶችን አስተካክላለሁ ለምሳሌ ስልክ ሲበላሽ እንዲሁም ደግሞ ቴሌቪዥን ሲበላሽ ፍሪጅ ሲበላሽ እነዚህ ሶስት ነገራቶችን ማስተካከል እችላለሁ ማለት ነው። የኤሌክትሪክ ጉዳይ ከሆነ የማሽን ጉዳይ ከሆነ ያው በመቀየር ማሽኑን በመቀየር አዲስ ማሽን በማምጣት እንደነበረው አደርገዋለሁ ማለት ነው። በደንብ አድርጌ አስተካክለዋለሁ ሲቀጥል ደግሞ ያው ስልክ ነው ስልክ አንዳንድ ጊዜ ያው ችግር ካመጣ ያን ስልክ አስተካክላለሁ ማለት ነው። ሴቲንግ ውስጥ በመግባት ችግሩ ምን እንደሆነ አውቄ ተገንዝቤ ለማስተካከል እሞክራለሁ ማለት ነው። ስልኩን እና የተበላሸ ስልክ ካለም ደግሞ ያው ከፋፍቼ ውስጡን ቦዲውን ከፍቼ ያለውን ነገር አጥንቼ አጸድቼ በደንብ አድርጌ አስተካክዬ እንደገና እንደነበረው አደርገዋለሁ ማለት ነው። እና እንደዚህ አይነት እውቀት አለኝ እኔ በስልኩ ሁኔታ ማለት ነው። እንደገናም ደግሞ ማሽን ሲበላሽ ደግሞ ያው ምን አደርጋለሁ? የተበላሸውን ክፍል አውጥቼ በንጹህ ክፍል እንዲሁም ደግሞ በንጹህ ማሽን በማስገባት እንዲሁም ደግሞ አንዳንድ የተሰባበሩ ነጋራቶች ካሉት ሁሉን ነገር ጠግዬ ጠግኜ አስተካክለዋለሁ ማለት ነው። እና እነዚህ ሶስት ነገራቶች ላይ እኔ ሙያ አለኝ የማስተካከል ማለት ነው። ከተበላሹ እኔ ነው የማስተካክላቸው። እንዲሁም ደግሞ ለምሳሌ የተበላሸ ነገር ስንል ብዙ ነገራቶች አሉ ለምሳሌ ጣራ ከተበላሸ እንዲሁም ደግሞ መብራት ከተበላሸ ማስተካከል እችላለሁ ማለት ነው። ኤሌክትሪኩን ገመዱን ቀጥዬ በጥሩ ሁኔታ መብራት እንዲያስተላልፍ አደርገዋለሁ ማለት ነው። እንዲሁም ደግሞ ግድግዳው ደግሞ ወይም ደግሞ ቤቱ ከ የተ ከተበላሸ ቀለም በመቀባት እንዲሁም ደግሞ አፍርሼ እንደገና እንደ አዲስ በአዲስ መልኩ በመስራት በመገንባት በዛ መልኩ አስተካክለዋለሁ ማለት ነው። እና እንዲሁም ደግሞ ፒሲ በሚበላሽ ሰዓት ፒሲ ላፕቶፕ በሚበላሽ ሰዓት ምንድንነው? ችግሩ ብዬ ዊንዶ ከሆነ አዲስ ዊንዶ ጭኜ እንዲሁም ደግሞ የተበላሸውን ክፍል አውጥቼ በአዲስ ክፍል ተክቼ በዛ መልኩ አስተካክለዋለሁ ማለት ነው። እና እኔ የተበላሸ ነገር እንደ እቃው ይወሰናል ማለት ነው። ፈርኒቸር ምናምን አልችልም እኔ የተበላሸ ነገር መስራት ማለት ነው። አብዛኛው ሰዎች ምን አይነት ነገር ነው ሊሠሩ የሚችሉ ምን አይነት ነገር ሲባላሽባቸው ነው? ወደ ባለሙያ ሳይወስዱ ወይም ደግሞ ለሌላ ሰው ሳይደውሉ ራሳቸውን መጨረስ የሚችሉ ብለን በምንጠይቅበት ሰዓት። በብዛት ስልካቸውን ነው ስልካቸው በሚበላሽ ሰዓት ራሳቸው ያው ጎግል ውስጥ በመግባት ዩቲዩብ ውስጥ በመግባት ስለዛ ነገር መፍትሄ ስለ ስልካቸው መፍትሄ በማፈላለግ ስልካቸውን ያስተካክሉታል ማለት ነው። በዛ መልኩ ሰው ሁሉ ይችለዋል ብለን የምንገምተው ነገር። የስልክን አሰራር ነው ስልክ ሲበላሽ በራስ መንገድ እንዴት ነው መስራት የሚቻለው? ማስተካከል የሚቻለውን ነገር ብዙ ሰዎች ያውቃሉ እና ያው ስልክ ነው በብዛት የኛ ማህበረሰብ ሊያስተካክል የሚችል ማለት ነው። ሲቀጥል ደግሞ የሚያስተካክሉት ያው የምግብ ስቶቭ ነው። የምግብ ስቶቭ በነገራችን ላይ በጣም ቀላል የሆነ ስራ ነው ከተበላሸ እኛ ራሳችን። የብሎን መፍቻ በመያዝ ካቻቢቲ በመያዝ ያው ቦታውን በመፍታት የተበላሸውን ቦታ እናስተካክለዋለን ማለት ነው። እና በጣም ቀላል የሆነ ስራ ነው የስቶፕ ስራ ማለት ነው። እንዲሁም ደግሞ ምጎጎ እንጀራ መገገሪያ ማሽን ሲበላሽ። እሱን የእንጀራ መገገሪያ ማሽን ምን እናደርገዋለን ራሳችን ከፍተን ራሳችን አስተካክለን ሁሉን ነገር እንደነበረው እናደርገዋለን እና። እነዚህ ሁለት ነገራቶች ማህበረሰቡ ዘንዳ ቀላል የሆኑ ስራዎች ናቸው እና ማንኛውም መስራት ይችላል ለማለት ነው። እነዚህን ስራዎች እና እኔም ራሱ እነዚህን ስራዎች እችላለሁ ሁሉም ሰው በራሱ እጅ ነው የሚሰራ እንጂ ወደ ሌላ ሰው አይደውልም። ወይም ደግሞ አዋቂ ወደተባለ ሰው ደውሎ ወደ ባለሙያ ደውሎ አያስተካክልም ማለት ነው። እና በራሱ እጅ የሚሠራቸው የሆኑ የሙያ አይነቶች ናቸው ማለት ነው። እነዚህ ሁለቶች ሲቀጥል ደግሞ ሌላ እውነቱ ደግሞ ሌላ ምን አይነት ነው? የሚችሉት የሙያ አይነት ብለን በምንጠይቅ ሰዓት ይኸው ጎጆ መስራት ነው። ትንሽዬ ቤት የኛ ማህበረሰብ ትንሽዬ ቤት መስራት ይሆንለታል። ማንኛውንም ቤት ትንሽዬ ቤት በኮርኒስ የሆነች በጭቃ እንዲሁም ደግሞ በአሸዋ በሲሚንቶ የምትገረፍ የሆነችን ቤት መስራት ይሆንለታል ማለት ነው። የእኛ ሰው አብዛኛውን ሰው ምክንያቱም ሲሰራ ስለሚያይ ስለሚከታተል አብሮም ስለሚያግዝ በዛው ይለምዳል ማለት ነው። እና ያው እኛ እንደዚህ አይነት ነገራቶችን ማከናወን እንችላለን የተበላሸ ነገር ደግሞ ማስተካከል እንችላለን ማለት ነው።

በቤትህ ውስጥ ወይስ በውጭ መሆን ትመርጣለህ? እኔ በብዛት እንደ ሁኔታው ነው። ለምሳሌ ከባድ የሆነ ዝናብ ከባድ የሆነ ብርድ ካለ በቤት ውስጥ መሆን እመርጣለሁ። አንዳንዴ ደግሞ በጣም ቤቱ ሲሞቀኝ ወደ ውጭ በመውጣት ቀዝቃዛ አየር እወስዳለሁ ማለት ነው። እና እንደ ሁኔታው ነው የሚወሰነው በቤት ውስጥ ልሆን ወይም ደግሞ በውጭ ልሁን። እንደ ሁኔታው ነው የሚወሰነው። እና በብዛት ግን የማዘወትረው በቤቴ ውጭ ነው። በቤቴ ውጭ የምሆንበት ምክንያት ስራ ስለምሰራ የተለያዩ ነገራቶችን ስለማድርግ። ስለማደርግ እንዲሁም ደግሞ ከጓደኞቼ ቤት ስለምህድ። ዘመዶቼን ለመጠየቅ ስለምህድ እና ብዙ ነገራቶችን ገንዘብ የሚያስገኙ ነገራቶችን የማደርግ ውጭ ሆኜ ስለሆነ። እና ስመለስ ደግሞ ስመጣ ቤቴ ውስጥ ነው የምሆነው ማለት ነው። እና አብዛኛውን ጊዜ የማሳልፈው ውጭ በመሆን ነው የምመርጠውም ውጭ በመሆን ነው ማለት ነው። ምክንያቱም ስራ ልሰራ እችላለሁ። እንዳልኩት እንዲሁም ደግሞ የተለያዩ ምግቦችን የተለያዩ ነገራቶችን ለመግዛት ይመቸኛል። ሱቅ ያለው ውጭ ነው ቤት ውስጥ አይደለም። ሽንት ቤትም ያለው ደግሞ ውጭ ነው። ሁሉ ነገር ያለው ውጭ ስለሆነ የውጭ መሆን እመርጣለሁ ማለት ነው። እንደኔ ማለት ነው። አብዛኛው ሰው ቤት የሌለው ሰው አለ ውስጥ መሆን የሚፈልግ ቤት ውስጥ ቤት እንዲህ ኖሮት ገብቶ እንዲተኛበት የሚፈልግ ብዙ የሆነ ደሃ አለ ማለት ነው። እና እነሱ ውጭ መሆን ትፈልጋላችሁ ወይስ ቤት ውስጥ መሆን ትፈልጋላችሁ ተብሎ አይጠየቁም። ምክንያቱም ሁል ጊዜ ውጭ ላይ ስለሆኑ ማለት ነው። እና በዛ ምክንያት እኔ ግን ቤት ስላለኝ ከፈለኩኝ ውስጥ እሆናለሁ ከፈለኩኝ ደግሞ ቤት ውጪ እሆናለሁ ማለት ነው። ሰዎች እንዴት ሊወጡ ይችላሉ። እንዴት ቤት ውጭ ሊሆኑ ይችላሉ። ካልነ የተለያየ ምክንያቶች አሉ ለምሳሌ ስራ የሚሰሩ ከሆነ። እንዲሁም ደግሞ ወጠው ስፖርት ለመስራት ፈልገው ከሆነ። እንዲሁም ደግሞ ወጥተው የተለያዩ ነገራቶችን ማድረግ ፈልገው ከሆነ። ያው የሚመርጡት ውጭን ነው አብዛኛው ሰው ማለት ነው። ወደ ህፃናት በምንመጣ ሰዓት ህፃናትም እንደዚሁ ያው ውጭን ነው የሚመርጡ ህፃናቶች የሚመርጡበት ምክንያት ምንድነው? ካልን ያው ከጓደኞቻቸው ጋር ለመጫወት እንዲሁም ደግሞ ቤቱ ለረጅም ጊዜ ስለተቀመጡበት ያስጣላቸዋልና። የውጭ ወጠው ዘና ማለት ስለሚፈልጉ ፈታ ማለት ስለሚፈልጉ። በዛ ምክንያት ያው ወደ ውጭ ውጭ ይሉናል ለማለት ነው። ቤት ውስጥ እያየናቸው ወጠው ይሄዳሉ ያን የሚያደርጉበት ምክንያት ምንድነው? ለመዝናናት ፈልገው ነው። እና እነሱ አብዛኛውን ጊዜ ቤት ውጪ ነው መሆን የሚመርጡት። ደስታ ይሰጣቸዋል ማለት ነው። እኛም ደግሞ እንደዛ ቤት ውጭ መሆንን እንመርጣለን። ሽማግሌዎችን በምናይ ሰዓት ያው ሽማግሌዎች ቤት ውስጥ መሆን ነው የሚፈልጉ። ቤት ውስጥ ሆነው መጫወት መዝናናት ድራማዎችን ማየት ነው የሚፈልጉ ማለት ነው። ትላልቅ ሰዎች ወደ ውጭ ወደ ውጭ ማለት አይወዱም ምክንያቱም ስላረጁም እድሜያቸውም ስለገፋ። ወደ ውጭ ከወጡ ደግሞ ለተለያየ የንፋስ በሽታ ይገለጣሉ። ሰውነታቸውን ያማቸዋል ፀሀይ ከሆነ ያው በተገዘ መታገስ አይችሉም። ዝናብ ከሆነም ደግሞ እንደዚሁ ሩጠው መምረጥ አይችሉም እና። ቤት ውስጥ መሆን ይመርጣሉ ትላልቅ ሰዎች ማለት ነው። እናቶቼ እናቶቻችን አባቶቻችን አያቶቻችን ቤቱ ቤት ውስጥ ነው መሆን የሚመርጡት ማለት ነው። በእነዚህ ችግሮች ምክንያት እንደኛ አይደሉም እኛ ብንሆን ያው እንወጣለን። እንገባለን ስንፈልግ ከፈለግን ደግሞ ወጠን እናድራለን ከፈለግን ደግሞ ጭራሽ መውጣት አንፈልግም ብለን ቤት ውስጥ መቀመጥ እንችላለን ማለት ነው። እናቶቻችን አባቶቻችን ወይም ደግሞ ቀደማያቶቻችን ግን እንደዛ አልነበሩንም አይደሉምም ማለት ነው። ምንድነው የሚቀመጡ ቤት ውስጥ ነው የሚቀመጡ ቤት ውስጥ በመሆን የተለያዩ መጽሐፎችን በማንበብ። ያዘወትራሉ ማለት ነው። እነሱ እንደዛ እያደረጉ ያዘወትራሉ። ቤት ውስጥ ስለሆኑ ቤት ውስጥ ሆኖ ማለት ነው። ህፃናቶችን በምንመለከት ሰዓት ግን ህፃናቶች ውጪ ይሆኑና ኳስ ይጫወታሉ ከጓደኞቻቸው ጋር ይጫወታሉ። እንዲሁም ደግሞ ይዘላሉ ምን ይላሉ ድንጋይ ይወረውራሉ። ይስቃሉ እና የማይጫወቱት ጨዋታ የለም ብቻ ህፃን ህፃናቶች ማለት ነው። እንደኛ አይደሉም እንደኛ በትካዜ እዚህ ተቀምጠው የወደፊቱን የሚያስቡ ቤት ውስጥ ተቀምጠው የሚጨነቁ አይደሉምና ብቻ። ህፃናቶች ይለያሉ ከትልቆች ለማለት ነው። ትልቆች በብዛት ውጪ ውጪ ይላሉ። በዛ ምክንያት ያው እነሱ ውጪን ይመርጣሉ። እኔም የምመርጠው ያው ውጭን ነው ስራ ከሌለኝ ውጭ ብወጣ ደስ ይለኛል ለተለያዩ ነገራቶች እወጣለሁ ማለት ነው። ውጭን አሳልፋለሁ። ያው እኔ እንኳን በቤት ውስጥ መቀመጥ አልወድም በውጭ ነው። መቀመጥ የምመርጠው አመሰግናለሁ።

አካባቢውን ይወዱታል አካባቢውን በጣም ነው የምወደው ምክንያቱም የምወድበት ምክንያት ያደኩበት ሰፈሬ ስለሆነ እንዲሁም ደግሞ መጠኑ የሙቀት መጠኑ በጣም ደስታ ስለሚሰጠኝ በመዝናናት በመጫወት አሳልፈዋለሁ ማለት ነው። ከአካባቢዬ ላይ አካባቢዬን አንድ ሰው አካባቢ ሊወድበት የሚችል ምን አይነት ምክንያት አለው ካልነህ የተለያየ የሆነ ምክንያት አለው። የተወለደበት ከተማ ስለሆነ እንዲሁም ደግሞ ሊያደርገው የሚችለው ነገራቶች አሉ አካባቢ ውስጥ ነጻነት አለ ሰው አያዘውም በሰፈሩ ንጉስ ነውና ማለት ነውና። ያው አካባቢን በጣም ነው የምወድ ማለት ነው። እኔ አከባቢያችን ምን አይነት አካባቢ መሆን አለበት ምቹ ለመሆን ስንል? የአየር ንብረቱ ጥሩ መሆን አለበት እንዲሁም ደግሞ የመሬት አቀማመጡ ጥሩ መሆን አለበት። ሲቀጥል ደግሞ ሰላማዊ የሆነ ቦታ መሆን አለበት ሰፈር መሆን አለበት እንዲሁም ደግሞ ጤናውን የጠበቀ ቦታ መሆን አለበት ማለት ነው። ሲቀጥል ደግሞ ማንኛውም ነገር የሚገኝበት የፈለግነው ነገር ሱቅ ላይሆን ሱቅ ውስጥ የምንመገበው ነገር አስቤዛ የሚሆንን ነገር ልናገኝ ነው ማለት ነው። ከዛ አከባቢ እና ያው ፍቅር ደግሞ ልናገኝ ነው ከጎረቤት ሊሆን ይችላል ከሰፈር ሰው ሊሆን ይችላል። ፍቅር ልናገኝ ነው ፍቅር ማናገኝ ከሆነ ግን ያው እኛ ያ ቤት እንደ ጥሩ ያ ሰፈር እንደ ጥሩ ሰፈር አድርገን አናየውም ማለት ነው። መወለዳችን ብቻ መስፈርት አይሆንም። ያን ሰፈር ለመሞገስ እና እኔ በደንብ ነው የምወደው የኔን አካባቢ በጣም ነው የምወደው። አካባቢውን የማይወድ ሰው የለም ሲጀመር ሁሉም ሰው አካባቢውን ይወደዋል። አካባቢውን ለምንድነው የሚወደው ካልን? የተወለደበት ስለሆነ እንዲሁም ደግሞ ቤተሰቦቹ ቤተሰቦቹ የሚኖሩ ከዛ ነው እንዲሁም ደግሞ የተለያየ ትውስታ አለው ከዛ አከባቢ ከልጅነቱ አንስቶ እስኪያድግ ድረስ በፍቅር ያደገበት የሆነ አካባቢ ነው እየሳቀ እየተጫወተ ያደገበት። አከባቢ ነው እና በዛ ምክንያት አከባቢውን ይወዳል ማለት ነው። የሰው ልጅ እና ከአከባቢው በላይ የሚወደው ቦታ የለም። የሚወደው ሀገር የለም። እንደ አከባቢው ነው አክት የሚያደርግ ማለት ነው። እና ያ ሆኖ ይሄም ኖህ ብቻ እኔ አከባቢውን እወደዋለሁ። ሁላችንም አካባቢያችንን እንወዳለን አከባቢውን የማይወድ ሰው ያለ አይመስለኝም። ህፃናት ለምሳሌ ከአከባቢያቸው በሚርቁበት ሰዓት እኮ ያለቅሳሉ። አይደለ ወደ ሌላ ቤት በሚወሰዱ ሰዓት ያለቅሳሉ። ህፃናቶች እንኳን ራሱ አከባቢያቸውን ይነፍቃሉ እንኳን ትልቅ ይቅርና ማለት ነው። ትልቁ ደግሞ ከአካባቢው ሲወጣ እያለቀሰ ይወጣል። ሲመለስ ደግሞ ወደ አካባቢው ናፍቆት ሲመለስ ደግሞ እየሳቀ ትውስታ አይኑ ላይ እያንፀባረቀ እያለቀሰ ይመጣል ማለት ነው። እና ብዙ ነገራቶች አሉ። ከአንድ አከባቢ መወለድ ማለት ያ አከባቢ ላንቴ ሁሉ ነገርህ ነው ማለት ነው ምክንያቱም የተወለድክበት ቦታም ስለሆነ ማለት ነው። ብዙ ጓደኞችንም ማግኘት ይቻላል ከዛ ጓደኞችም ደግሞ እንደ አከባቢያችን አይረሱም። እኛ ጋር የኖሩ እዛ አከባቢ የኖሩ ጓደኞች ምንም ቢሆን አንረሳቸውም ማለት ነው በደስታ ነው። በፍቅር ነው የምናያቸው እንደ አካባቢያችን ነው የምንቆጥራቸው እና። ቦታ ብቻ ሳይሆን ሰውም ራሱ እንደ አከባቢ ነው የምቆጠር እኮ። አይደለ ሰው ከሌለ አከባቢ የለም አይደለ። አከባቢ ከሌለ ደግሞ ያው ሰው አይኖርም ለምሳሌ በረሃ ቢሆን ያ ቦታ ምንም ሰው አይኖርበትም ማለት ነው። ጭልል ይላል እዛ አካባቢ ያ ቦታ ደግሞ ያ አከባቢ ደግሞ ጥሩ ሰው ካለው ሰላም ከሆነ። እንደገናም ደግሞ ሰላማዊ የሆነ ፍቅር የሚያንፀባርቅ የሆነ አከባቢ ከሆነ። ምንድነው የሚሆነው ያ አከባቢ? ይወደዳል ማለት ነው። በሰዎቹ ምክንያት እንዲሁም ደግሞ በሰዎቹ ምክንያት እንደተወደደ ሁሉ ደግሞ በአከባቢው ምክንያት ደግሞ ማን ይወደዳል? ሰዎች ይወደዳሉ ማለት ነው። እና ተቃራኒ ነው ሁሉ ነገር ሁለቱ ነገር ተቃራኒ ይሄዳል ማለት ነው። እና አከባቢያችንን እኛ እንወደዋለን የምንወድበት ምክንያት ደግሞ ያው ጥሩ ስለሆነ ቦታው ደስ ስለሚል የተወለድንበት ቦታ ስለሆነ። ትውስታ ትዝታ ስላለብን እንወደዋለን ማለት ነው። ሲቀጥል ደግሞ የአየር ሁኔታው ከእኛ ጋር ስለሚስማማ ውሃው ስለሚስማማ እየጠጣነው እየበላነው እየተናፈስነው ያድግነው። አየር ስለሆነ ከእኛ ጋር ይስማማል ማለት ነው። ማንነታችን ይገልጻል ያ አከባቢ ቆላ ከሆነ እኛ ማንነታችን ሰውነታችን ደማችን ቆላ መሆኑን ያስታውቃል ያሳያልና ብቻ ደስ ይላል። እኛ አከባቢዬን በጣም ነው የምወደው በደንብ አድርጌ ነው የምወደው አከባቢዬን። ስለሱም ደግሞ አውርቻችኋለሁ ያለኝ ይሄ ነው አመሰግናለሁ

ወደ የትኛው ቦታ ትጉዘህ ታውቃለህ? እኔ ትጉዤ የማውቀው ወደ በረሃ ቦታ ነው ትጉዤ የማውቀው። ጎንደር ለምሳሌ ቀዝቃዛ የሆነ ቦታ ነው ሶማሌ ደግሞ በረሃ የሆነ ቦታ ነው። እና ወደዛ ተጉዤ አውቃለሁ እንዲሁም ደግሞ ወደ ድሬ ወደ ድሬዳዋ ወደ ሀረር ወደተለያዩ ቦታዎች ተጉዤ አውቃለሁ ማለት ነው። ሁለት ስራ እንደሁም ደግሞ ለትምህርት ተጉዤ አውቃለሁ ለእነዚህ ነገራቶች። ሀገር አቋርጬ ከተማ አቋርጬ ሄጃለሁና ደስ የሚል ጊዜ ነበር። ወደ ተለያዩ ቦታዎች እጓዛለሁ ለምሳሌ ወደ ወሎ ተጉዤ አውቃለሁ። እንዲሁም ደግሞ ወደ ማክሰኝት ወደ ባህር ዳር። ወደ ቆላ ድባ እንዲሁም ደግሞ ወደ አዘዞ ወደ ብዙ ቦታ ተጉዣለሁ ማለት ነው። የተጓዝኩበት ምክንያት ምንድነው? ስራ ፍለጋ ነው። በቀዳሚነት ስራ ፍለጋ ስራ እየፈለኩኝ እንዲሁም ደግሞ ተማሪ እያለሁ ደግሞ ወደ ሶማሌ ወደ ጅጅጋ ስሄድ ነበረ ማለት ነው። ለትምህርት እዛ ዩኒቨርሲቲ ደርሶኝ እዛ ትምህርት ቤት ደርሶኝ ስማር ነበረ ማለት ነው። እና ያው በደስታ አሳልፌዋለሁ ጊዜውን። እና ብቻ ያው ወደ ጅጅጋ ሄጃለሁ። እንዲሁም ደግሞ ወደ ተራራማ ቦታዎች ደግሞ ስጓዝ ነበረ። ወደ ወንዝ ወዳለው ቦታ ስጓዝ ነበረ። እንዲሁም ደግሞ ወደ ምስራቅ አካባቢ ተጉዣለሁ ያልተጓዝኩበት ቦታ የለም። እና በደስታ ነው ሁሉንም ያሳለፍኩት ለማለት ነው። አንድ አንድ ብቻ ሳይሆን የተጓዝኩት ብዙ ቦታዎች ነው የተጓዝኩት ብዙ ሀገራቶች ነው የተጓዝኩት። አንድ ብቻ አይደለም። ሱማሌ አለ ጅጅጋ አለ እንዲሁም ደግሞ ድሬደዋ አለ ሀረር አለ። ቢሾፍቱ አለ እዛ በኋላ ደግሞ ወሎ አለ ደሴ ኮምቦርቻ ሄደናል እና ብዙ ቦታዎች ሄደናል ማለት ነው። ለስራ ለጉብኝት ደግሞ ለትምህርት ደግሞ ቢሾፍቱ ሄደናል። ድረደዋ ሄደናል እና የተለያየ ቦታ ሄደናል ለትምህርት ለመማር ማለት ነው። እና ብዙ ቦታዎችን ተጉዣለሁ። ብዙ ኪሎ ሜትሮችን አቋርጬ። ህይወቴን እንዲሁ ደግሞ ትምህርቴን ለመማር ስለ ህይወት ስለ እኔ ኑሮዬ ወደፊት ለመሳል ንድፍ ለመውጣት ምን ማድረግ አለብኝ እቅዴን ሁሉ አይቼ የመጣሁበት የሆነ ቦታ ነው። ይሄ ድሬ የሚሉት ማለት ነው። እንዲሁም ደግሞ ቢሾፍቱ አዲስ አበባ እነዚህ ሁለቱ ቦታዎች ያው ሄጄ ተዝናንቼ መጥቻለሁ ማለት ነው። ለትምህርት ነበር የሄድኩኝ ግን ሄጄ ተዝናንቼ መጥቻለሁ በዛው እግረ መንገዴን እና ያው ሀሪፍ ነበረ ጊዜው ለማለት ነው። እና ያው ብዙ አይነት ቦታዎችን እንጓዛለን አንዳንዴ ውሃ ወዳለበት ቦታ እንጓዛለን ቀዝቃዛ ወደሆነበት ውሃ ማለት ነው። አንዳንዴ ደግሞ በጣም በረሃማ ወደሆነበት ቦታ የምንጓዝ ሰዎች አለን። እና በሁለቱም የምንጓዝ ሰዎች ማወቅ ያለብን እና ያው ስንጓዝ ተመልሰን ለመምጣት መሆን አለብን። እና ከሰው ሀገር ምንም ነገር አያዋጣም በደል ነው የሚሆን እና። ያው ስንጓዝ ይኸው ስንቅ ይዘን ለመምጣት ስንት ስንቅ ቋጥረን ለመምጣት ብር ጨምረን ብር ይዘን ለመምጣት መሆን አለበት ማለት ነው። እና ያው በዛ ምክንያት እንደዛ ስለሆነ ያው ሀገራችንን ለቀን መሄድ የለብንም የተለያየ ሀገር ብንሄድ የሆነ እነሱም ይሰላቹናል እነሱም ይጠሉናል ስለዚህ ያው መሄድ አያስፈልግም ብዬ ነው። የማስበው ማለት ነው። እና ያው ብቻ ብቻ ያ ሆኖ ይሄ። ብዙ አይነት ቦታዎችን እጓዛለሁ እኔ አራት አምስት ቦታዎች ሄጃለሁ ያው ብቻዬን ነው። አንዳንድ ሰዎች ለእናቶችን አይታችሁ ከሆነ ልጆቻቸውን ይይዙና ረጅም መንገድ ይጓዛሉ በረሃውን እያቋራረጡ ወደ ቤታቸው ይሄዳሉ። ውሃ ሲፈልጉ አሁንም ልጆቻቸውን ከጀርባቸው ላይ አንስት አስረው ፀሀይ እየተደበደቡ ይሄዳሉ ያ መሆን የለበትም። እንደዚህ አይነት እንትን መሆን የለበትም እና ስንጓዝ ብቻችንን መሆን አለበት። ውሃም ገዛን እንዲሁም ደግሞ የተለያዩ ነገራቶችን ገዛን። የሰው ሁሉ ስራ ስለሚለያይ እኛ ምንድነው? ማድረግ ያለብን እና የራሳችንን ጉዞ መቀጠል ነው ያለብን ማለት ነው። ወደኋላ የሚጥለንን ነገር የሚጎትተንን ነገር መውሰድ የለብንም። እና ሁሌ ወደፊት መሆን አለበት ለማለት ነው። ያው እኔ እንኳን ያው እንደተናገርኩት ብዙ ብዙዎችን አከናውኛለሁ ብዙ ቦታዎች ሄጃለሁ። ብዙ አይነት የሆኑ ፍጥረታቶችን አይቻለሁ። ለምሳሌ እንደ አንበሳ እንደ ጭላዳ ዝንጆሮ አይነቶችን አይቻለሁ። ፓርኪንግ ውስጥ ገብቼ የተለያየ ቅርጻ ቅርጾችን አይቻለሁ። እና ያላየሁት ነገር የለም። ብቻ ወይም በደስታ ነው ሳሳልፈው የነበረ ጊዜውን እና። ያው ደስ ይለኛል እኔ እንደዚህ በማድረጌ በመጓዜ ሀገር ለቅቄ በማየቴ ደስ ብሎኛል። አመሰግናለሁ።

ምን አይነት ጫማ ትወዳለህ እኔ የምወደው ጫማ በብዛት ስኒከር ጫማ ይባላል ስኒከር ጫማ ብዙ አይነት ብራንዶች አሉት ብዙ አይነት ፋሽኖች አሉት። አንደኛው ምንድነው? ያው ናይክ ነው። ናይክ አለ አዲዳስ አለ እንዲሁም ደግሞ። ጆርዳን አሉ ማለት ነው እነዚህ ጫማዎች በጣም ደስ ይሉኛል። በአንደኛነት ደረጃ የምወደው ናይክን ነው ናይክ ማለት የራይት ምልክት ያለው። ጀስት ዱ ኢት የሚል ዝም ብለህ አድርገው የሚል። አርማ ያለው የሆነ የናይክ ጫማ ነው ማለት ነው። ያን ነው የምፈልገው ሲቀጥል ደግሞ። ያው እንደ ጆርዳኖችን ጆርዳን በጣም ደስ ይለኛል። ጆርዳን አዳዲስ ጆርዳኖች ይመጣሉ አዳዲስ የሆኑ ምርት ያላቸው የሚያምሩ። ዋጋቸው ደግሞ በጣም ውድ የሆነ ጫማዎች ይመጣሉ ማለት ነው። እና በጆርዳን መልኩ ሲቀጥል ደግሞ ኤር ፎርስ ነው። ኤር ፎርስ በጣም ደስ ይለኛል ኤር ፎርስ ድሮ ልጅ እያለሁ አንስቶ። ደስ የሚል ጫማ ነበረ ማለት ነው አብዛኛው ተማሪ ኤርፎርስ ይጠቀማል ኤርፎርስ ጫማ። እና ምቾት አለው በጣም ደህንነት ይሰማል እግር እንዳያብጥ እግር እንደይጎዳ ይከላከላል ማለት ነው። እና ኤር ፎርስ በጣም አሪፍ ነው። ሲቀጥል ደግሞ የምወደው ጫማ አዲዳስ ነው አዲዳስ አሁን ላይ እየጠፋ ይመስላል እንጂ በፊት። ነበረና እና በጣም ነው ደግሞ የምወደው አዲዳስን ማለት ነው ብዙ የሆነ ፋሽን አለው ዲዛይን አለው። ከእግር ላይ ቀለል ይላል ደስታን ያመጣልና ብቻ አዲዳስ በጣም ደስ ይላል ማለት ነው አዲዳስ። ብዙ አዲዳሶች አሉ ፍላት አይነት አለ። ወፍራም የሆነ አዲዳስ አለ እንዲሁም ደግሞ ባለ ቡትስ የሆነ አዲዳስ አለ ማለት ነው። እና እኔ አብዛኛው የሚመቸኝ ፍላት የሆነችው ቀለል ያለችው አዲዳስ ናት በብዛት የሚመቸኝ ማለት ነው። ወደ ጆርዳን በምመጣ ግን ጆርዳን ስሪ ጆርዳን ፎር ይኸው ተለቅ ያለ ወደ እግራችን ላይ ተለቅ የሚል የሽፍን ጫማ ነው። እሱን ነው የምወደው እንደ ተለቅ ያለን ጫማ ነው የምወደው ማለት ነው። ወደ ቡትስ እና ቡትስ የሆነ የጆርዳን ፎር እንዲሁም ደግሞ ቡትስ የሆነ አዲዳስ። አዲዳስ እንኳን አልወድም ቡትስ የሆነ ጆርዳን ፎር ግን በጣም ነው የምወድና። ኤር ጆርዳን ደግሞ እንዴት አይነት ነው ሀሪፍ የሆነ ማለት ነው። እና ብቻ ያምሆነው ይሄ የምወደው ጫማ ያው ናይክ ነው በአንደኛነት ደረጃ ናይክ ነው የምወድ ማለት ነው። ሰዎችም ጫማ እንዴት ምርጫቸው እንዴት ሊለያይ ይችላል? በምንል ሰዓት የሰዎች ሁሉ ምርጫ ይለያያል። አንዳንድ ሰዎች በምርጫቸው ፀንተው ይቆማሉ የሚወዱትን ነገር ሁሌም እንደወደዱ ይቀጥላሉ ማለት ነው። አንዳንድ ሰዎች ደግሞ ያው በጊዜ ሂደት ያን ጫማ የሚወዱትን ጫማ እየጠሉት ይመጣሉ። ከሰው እግር ላይ በሚያዩት ሰዓት ያ ጫማ በቀጥታ ያስጠላቸዋል። እና ያው ስሜታቸውን ለዛ ጫማ ያጣሉ። እና አንዳንድ ሰዎች ደግሞ ምንድነው አዲስ የመጣ ጫማ መልበስ ይፈልጋሉ። ማንም ያለበሰውን ማንም ያልነካውን ጫማ። በመጀመሪያ ሁኔታ እነሱ መውሰድ ይፈልጋሉ ማለት ነው። ያን ጫማ እና ያን ጫማ ከወሰዱ በኋላ መልበስ ይፈልጋሉ ከሁሉም አዲስ መሆን ነው የሚፈልጉ። እነዚህ ሰዎች እንደዚህ አይነት ሰዎች አሉ ማለት ነው። ሰው የለበሰውን ሁሉ የማይለብሱ ዩኒፎርም ነው ሁላ። ከማለት የደረሱ ብዙ ጓደኞች አጋጥሞኛል። እና እና ያው ብዙ አይነት ጫማ ነው ያለ ማለት ነው። እኔ እንኳን የምወደው ጫማ ያው ጆርዳን ነው የምወደው ጫማ እንዲሁም ናይክ ነው የምወደው ጫማ። አዲዳስ ፑማ ፍላት ጫማዎች ደግሞ ኤር ጆርዳን አንደር አርመር ጫማዎች አንደር አርምር አዲስ አለ ለምሳሌ ቡትስ የሆነው አዲስ እንደሱ አይነት ጫማ። ኦልድ ስኩሎችን ጫማ ሁሉ አይነት ጫማ ደስ ይሉኛል ማለት ነው። እኔ የማልወደው አይነት ጫማ የለም። ሁለንም ጫማ አስተናግዳለሁ እለብሳለሁ ብቻ ያ ጫማ ንጹህ ይሁን። ንጹህ ጫማ መሆን አለበት አዲስ ጫማ መሆን አለበት እኔ ልለብሰው ማለት ነው። እንደዛ ካልሆነ ችግር ይመጣል ማለት ነው። ዝም ብሎ ጫማኔ አለብስም ማለት ነው። አዲስ መሆን አለበት የታየ መሆን አለበት። እንዲሁም ደግሞ ታዋቂ የሆነ ጫማ መሆን አለበት ማለት ነው። እንጂ ዝም ብዬ አለብስም። እና ያው ጫማ ስለብስ ደግሞ እየቀያየርኩ ነው የምለብሳቸው። ዛሬ አንድ ጫማ ከለበስኩኝ ነገ አንድ ጫማ ነው የምለብስ ከነገ ወዲያ ደግሞ ሌላ ጫማ ነው የምለብስ። እንደዚህ እያደረኩኝ እቀያይራቸዋለሁ ማለት ነው። ጫማዎቼን እና ብዙ አይነት ጫማዎችን ነው የምወድ በከለር ስንመጣ ግን ጥቁር ከለር ነው የምወድ። አመሰግናለሁ

ነገሮችህን በስርዓት ታስቀምጣለህ ነገሮቼን በስርዓት አስቀምጣለሁ። ማንኛውንም የኔ የሚባሉ የራሴ የሆኑ ብዙ ነገራቶች አሉ። ለምሳሌ ስልክ ቦክሰር ውስጥ ሱሪ ማለት ነው። እንዲሁም ደግሞ ልብሶቼ ጃኬቶቼ ካልሲዋቼ የራሴ ናቸው። እንዲሁም ደግሞ ፍላሽ አለኝ። የቦርሳ የብር ቦርሳ አለኝ ትንሽ ቦርሳ ኪስ ውስጥ የምትገባ ቦርሳ አለኝ። ቀበቶ አለኝ ሰዓት አለኝ። ብሉቱዝ አለኝ እነዚህ ነገራቶች ለብቻዬ ነው የማስቀምጣቸው ማለት ነው። ህፃናት እየገቡ እንዳይነኩ እንዲሁም ደግሞ ሌላ ሰው ያልተፈቀደለት ሰው መጥቶ እንዳይጋራ እንዳይወስድ በማለት ምን አደርጋለሁ? ሸክፌ አስቀምጣለሁ ማለት ነው። ሁሉን ነገር እና የራሴ የሆነ ነገር ራሴ ዶርም ውስጥ አስገብቼ ሎከር ውስጥ ነው የማስገባ ማለት ነው። እንዲሁም ደግሞ ሎከር ውስጥ ካስገባሁት በኋላ በዚሁ አልተውም። ምን አደርጋለሁ? በቀጥታ እወጣና ያው ዶርሙን ቆልፌ ያው ቁልፉን ይዤ ወደ ሌላ ቦታ ወይ ወደ ስራ ቦታ እሄዳለሁ ማለት ነው። እና በዚህ መልኩ ማንም ሰው ገብቶ የኔን እቃ ሊነካ አይችልም ማለት ነው። ማንኛውንም እቃ ሊነካ አይችልም። ገንዘቤን ሊሆን ይችላል እንዲሁም ደግሞ ኤርፎኔን ሊሆን ይችላል ኤርፓዴን ሊሆን ይችላል መነፅሮችን ሊሆን ይችላል ገብቶ ማንም ሰው ሊነካ አይችልም ማለት ነው። ያ ያ የሆነበት ምክንያት ምንድነው? እኔ ቅድመ ጥንቃቄ ስላደረኩ ማለት ነው። ቤቱን ቆልፌ ስለሄድኩኝ እንዲሁም ደግሞ የተራቡ ልጆቼን ስላበላሁ ምን ስላልኩኝ በዛ ሰዓት ነው በቃ። ነገራቶችን ሸክፌ የማስቀምጠው ማለት ነው። ነገራቶችን የማስቀምጠው። ከማነው ብዬ ከማነው? የምደብቀው ካልኩኝ ከወንድሞቼ ነው የምደብቀው። ከህፃን ወንድሞቼ ማለት ነው። ከትናንሽ ወንድሞቼ ነው የምደብቀው እነዚህን ሁሉ ነገር አበሽ ማለት ነው። የራሴ የሆኑትን ለራሴ ብቻ ስለሆነ ማለት ነው። ከእናትና ከአባቴም እንዲሁ እደብቀዋለሁ ምክንያቱም አባቴ ካየ ለምሳሌ እኔ የማደርገውን ነገር ካየ ሊቆጣ ይችላል። ማለት ነው ሊደበድበኝ ሊገርፈኝ ይችላል እንዲሁም ደግሞ ከቤት ሊያባርረኝም ይችላል ማለት ነው። መጥፎ ነገር ካየ ማለት ነው። ሲቀጥል ደግሞ ወደ እናት ስንመጣ እናት ሁልጊዜ ታለቅሳለች። ትተክዛለች ተክዛ የምታደርገውን ነገር አታውቅም ማለት ነው። እና ያው አብዛኛው ጊዜ እነሱ ይሄን የኔ የግል ነገሬን ሲያዩ እነሱ ይተክዛሉ ያለቅሳሉ። እንደውም ፋዘር ደግሞ ይማታል ምን ይላል ማለት ነው። በዛ ምክንያት ያው የራሴ የሆነን እቃ ብሸክፍ ደስ ይለኛል ማለት ነው። ሸክፌ ማስቀመጥ በጣም ደስታ ይሰጠኛል ማለት ነው። እንዲሁም ደግሞ እኔ የራሴን እቃ ሸክፌ እንደማስቀምጠው ሁሉ የሰውን እቃ ደግሞ አልነካም። የሰውን እቃ ማንኛውንም እቃ ሊሆን ይችላል ዞር ብዬ አላይም። አልከታተልም የሰው ነውር የሰው እቃ አያገባኝም። የራሴን እቃ ነው ሽክፌ የማስቀምጥ። የራሴን እቃ የራሴን እቃ የሚነካብኝ አልፈልግም የሰውንም እቃ መንካት አልፈልግም ማለት ነው። ግን ቢነኩትም እኔ ምንም አልላቸውም። ማለት ነው ምክንያቱም የነሱን ስነካ ዝም ስለሚሉ የኔን ቢነኩ ችግር የለውም ብዬ ስለማስብ ማለት ነው። እና ይኸው እንደዛ ናቸው አብዛኛው ጓደኞቼ ማለት ነው። እና ይኸው በስርዓት ማስቀመጥ ትልቅ የሆነን እድልን ያመጣል ማለት ነው። ሰፊ የሆነን እድል ያመጣል ያን እቃ ረጅም ጊዜ ረጅም ጊዜ ልንጠቀመው ይረዳናል ማለት ነው። ለምሳሌ ብሉቱዝን ብንወስድ። ብሉቱዝ አንድ ሰው ብቻ ሲጠቀመው ነው ብዙ ጊዜ ሊቆይ የሚችል ማለት ነው። ሲቀባበሉት በየሰዎቹ መሃል ሲቀባበሉት ምን ሲሉት ምን ይሆናል? ያ ጥራቱና ደግሞ እንዲሁም ደግሞ ሌላው ነገር ቅርጹ ሊበላሽ ይችላል ማለት ነው። የኤርፎኑ ቅርጽ እና በስርዓት ነው መጠቀም ያለብን ነው ሁሉን ነገር ለማለት ነው። እንዲሁም ደግሞ የሰው ነገር ባትነኩ የሰው አልነካም እኔ እናንተም ደግሞ የሰው ነገር ባትነኩ ደስ ይለኛል ማለት ነው። በዚህ ላይ ግን ያው ምንድነው? ግዴታ ጥያቄ ስለሆነ መመለሱ ግዴታ ስለሆነ ብዬ ነው የመለስኩት ማለት ነው። እና ይኸው እኔ አስቀምጣለሁ ሁሉን ነገራቴን ደብቄ ነው የማስቀምጥ ገንዘብ ሊሆን ይችላል ብዙ ነገር ሊሆን ይችላል የማስቀምጠው። ያው በስርዓት ነው አስተካክዬ ነው የማስቀምጠው ማለት ነው። በዛ ምክንያት ያው ይሄ ነው ያለኝ አዲስ ነገር እኔ በነገሮች እንዴት አድርጌ እንደማስቀምጣቸው እንዴት አድርጌ እንደምረትባቸው ያለው ሁኔታ ይሄ ነው ማለት ነው። ያው በቁልፍ በመቆለፍ ሎከሩን በመቆለፍ ብዬ አብራርቻለሁ ሁኔታውን ሙሉ ለሙሉ። እና በዚህ ምክንያት ነው እኔ ስልኬን የማስቀምጥ የኔን እቃ የማስቀምጥ አመሰግናለሁ

ምን የቤት እቃዎች ትጠቀማለህ? ምን የማልጠቀመው የቤት እቃ አለ? ሁሉን የቤት እቃ እጠቀማለሁ። ለምሳሌ ፍሪጅ እጠቀማለሁ እንዲሁም ቴሌቪዥን እጠቀማለሁ። ልብስ ማጠቢያ ማሽን እጠቀማለሁ እንዲሁም ደግሞ ምግብ ማብሰያ። ማሽን እጠቀማለሁ ብረምጣድ እጠቀማለሁ ብርጭቆ እጠቀማለሁ እንዲሁም ደግሞ እዛ ጋር ያሉት ሶፋዎችን እጠቀማቸዋለሁ ቴሌቪዥን እጠቀማለሁ ሪሞት በተለይ እጠቀማለሁ እንዲሁም ደግሞ የተለያዩ የሆኑ ምግቦችን እጠቀማለሁ ምግብ የሚሰራበትን መስሪያ እጠቀማለሁ። እንዲሁም ደግሞ ሻወር እጠቀማለሁ። የተለያዩ ብዙ ነገራቶችን የቤት እቃዎችን እጠቀማለሁ ማለት ነው። በእነዚህ የቤት እቃዎች ራሴን ለማብቃቃት ከቤት የሚያስፈልገኝን ማንኛውንም ነገር ለማድረግ ይረዳኛል ማለት ነው። ሲቀጥል ደግሞ አብዛኛው ማህበረሰብ የተለያየ የሆነ የቤት እቃ አለው ማለት ነው። ለምሳሌ ከእኔ ቤት ያለው የቤት እቃ ከጎረቤቴ ያለው የቤት እቃ ጋር ይለያያል። ከእኔ ለምሳሌ ፍሪጅ ሊኖረኝ ይችላል ስቶብ ሊኖረኝ ይችላል እንዲሁም ደግሞ ማጠቢያ ማሽን ሊኖረኝ ይችላል ማለት ነው። ጎረቤቴ ግን ማጠቢያ ማሽን የለውም ላውንድሪ የለውም ስቶብ የለውም። ያለው ምንድነው? ይኸው ባህላዊ የሆነ የልብስ ማጠቢያ መልኩ ነው ያለው በሳፋ አድርጎ እሱ ራሱ ነው በእጁ የሚያጥበው። እንዲሁም ደግሞ ስቶፕ ሲፈልግ ደግሞ ምንድነው የሚያደርገው? እሳት በማንደድ ከሰል በማያዝ ያው ፈርሚሎ ላይ አድርጎ ነው። እሳት የሚያነድ ማለት ነው። እንዲሁም ደግሞ ያው ምግብ። ምንድነው የሚባል የተለያዩ ነገራቶችን በሚያደርግ ሰዓት። ምንድነው? የሚያደርግ እሱ የራሱ የሆነ ራሱን የቻለ ነገር አለው ማለት ነው። ከእኔ የተለየና አንድ አይደለም ለማለት ነው የማህበረሰቡ ይለያያል። አንዳንዱ የቤት እቃ የማማላበት ምክንያት ምንድነው? ብለን በምንጠይቅ ሰዓት ከኢኮኖሚ አንፃር ነው ኢኮኖሚ የሌለው ሰው አለ። ደሃ የሆኑ ሰዎች አሉ እና ይሄውን እነሱ ምንድነው ኢኮኖሚያቸው ዝቅ ስለሚል። ብዙ አይነት እቃ ሊገዙ አይችሉም ማለት ነው የሚገዙት እቃ በጣም ትንሽ ነው። በጣም ትንሽ እቃ ይገዛሉ ከዛ በኋላ ምን ያደርጋሉ? በዛች እቃ መብቃቃት ይፈልጋሉ ማለት ነው። ሀፍታሙማ ምንድነው? የሚያደርግ የቤት እቃ ላውንደሪ ይገዛል እንዲሁም ደግሞ አልፎ አልፎ አልፎ ደግሞ አንድ አንዳንድ ሀፍታሞች ምን ይገዛሉ የእቃ ማጠቢያ ማሽን ይገዛሉ። እቃ ማጠቢያ ልብስ ማጠቢያ እንዲሁም ደግሞ የተለያዩ ነገራቶችን በአጭር ሁኔታ የሚፈጽም የሆነ የቡና መፍጫ። የልብስ ማጠቢያ የምግብ ማብሰያ የተለያዩ ነገራቶችን ገንዘብ ያለው ሰው ያደርጋል ማለት ነው። በአጭር ሁኔታ እና ብቻ ደስ የሚል። የእቃ ማጠቢዎች አሉኝ እኔ ደስ የሚል የቤት እቃዎች አሉኝ የተለያዩ የሆኑ የቤት እቃዎች አሉኝ። እንደ ለምሳሌ እንደ ስቶብ አይነት ምግብ ማብሰያ ምግብ አበስልበታለሁ ሻይ እጥድበታለሁ ቡና እጥድበታለሁ። የተለያዩ ነገራቶችን አደርግበታለሁ ማለት ነው ያኔ የቤት እቃ ስቶብን ማለት ነው። ሲቀጥል ደግሞ ቴሌቪዥን ደግሞ የፈለኩትን ፊልም አይበታለሁ የፈለኩትን ፊልም እየቀያየርኩኝ በአንድ ጊዜ መመልከት እችላለሁ ማለት ነው። ቴሌቪዥኑን እንዲሁም ደግሞ። የልብስ ማጣቢያውን በምንመለከት ሰዓት ደግሞ የልብስ ማጣቢያውን ደግሞ የፈለኩትን ያህል ልብስ እያስገባው አጥብበታል የፈለኩትን ያህል ልብስ ማለት ነው። የሚለበሰውን ልብስ እንዲሁም ደግሞ ለብሼው የምተኛውን አንሶላውን ቡርድ ልብሱን ከልብስ ማጠቢያ ውስጥ እያስገባው ከዛ በኋላ ከነፃ በኋላ ወደ ማድረቂያ በማስገባት አጸደዋለሁ ማለት ነው። እንዲደርቅ አደርጋለሁ። እና በዛ ምክንያት እኔ እነዚህ አይነት ልብስ እንደዚህ አይነት። ካፒታል ስላለኝ ጥሩ የሆነ የገንዘብ መጠን ስላለኝ። ጥሩ የሆነ የቤት እቃዎችን ነው የምገዛ። አንዳንድ ሰዎች ምንድነው የሚያደርጉ እንዳልኩት የቤት እቃ ከመግዛት ይልቅ ጫት እየገዙ ነው። ብራቸውን የሚጨርሱት ማለት ነው። ለሚስታቸው አይሰጡም። ለሌላ ለሸርሙጣ ግን ብራቸውን ያወጣሉ ማለት ነው። ያ መሆን የለበትም። ጥሩ ነገር ነው። ማድረግ ያለብን እኛ የቤት እቃ ስንገዛ ጥሩ ሁኔታ ላይ ሆነን እንዲሁም ደግሞ ገንዘብ እየቆጠብን የምንፈልገውን ነገር ለቤት እቃ ገዝተን የቀረውን ደግሞ መቆጠብ አለብን ባንክ ውስጥ ማስቀመጥ አለብን። ያ ነው ጥቅም ላይ የሚውለው ብዬ ለመናገር ነው። ብቻ ያለኝ ሀሳብ ይሄ ነው። ስለ ቤት እቃዎች ያለኝ ሀሳብ ይሄ ነው። እኔ ደግሞ በብዛት የቤት እቃዎችን እጠቀማለሁ ማለት ማልጠቀመው የቤት እቃ የለም ሁሉን የቤት እቃ ነው የምጠቀመው ማለት ነው። አንድ አይቀረኝም ስጠቀም ይሄን ወይ ያለኝ ሀሳብ እና እኔ አመሰግናለሁ።

ሳህኖችን ማጠብ ትወዳለህ? ሳህኖችን ማጠብ አልወድም እኔ የምታጥበው አብዛኛው ጊዜ እናቴ ናት። እንዲሁም ደግሞ እህቴ ናት የሚያጥቡልኝ ወይም ደግሞ ሰራተኞች ናቸው የሚያጥቡት። ወንድ በመሆኔ እኔ ሳህን አላጥብም አልወድም ማጠብ። የሚያጥቡልኝ ያው እህቶቼ ናቸው እንዲሁም ደግሞ ሴት ካለ አክስቴም ልትሆን ትችላለች ወይም አያቴ ልትሆን ትችላለች እነሱ ነው የነሱ የሰራ ድርሻ ነው ሳህን የማጠብ ማለት ነው። እኔ ሳህን አላጥብም እኔ የተለያዩ የሆኑ የጉልበት ስራዎችን ነው የምሰራው ለምሳሌ። ፈርኒቸር በሚበላሽ ሰዓት ሶፋ በሚበላሽ በሚበላሽ ሰዓት። እንዲሁም ደግሞ አልጋ በሚበላሽ ሰዓት። ያን አልጋ አስተካክላለሁ ያን ሶፋ አስተካክላለሁ ማለት ነው የኔ ስራ ያ ነው እንጂ። እኔ አጠባ ላይ ወይም ደግሞ እንጀራ ጋገራ ላይ ብዙም አይደለውም እንደዚህ አይነት ነገር ማድረግ አልወድም። በብዛት አውራምባ ላይ በተለይ አውራንባ በሚባል ከተማ ላይ። ወንዱ ሴት ሆኖ ሴቱ ደግሞ ወንድ ሆኖ የሚሰሩበት አጋጣሚ አለ ማለት ነው። ያ ማለት ከምን አንፃር ነው ወንድና ሴት ያልናቸው? ከሚሰሩት የስራ አንፃር ነው። አንዳንድ ስራዎች አይተን ከሆነ የሚሰሩት። ከባድ የሆነ ስራ ይሰራሉ ሴቶች ማለት ነው እርሻ ያርሳሉ ያርሳሉ። እንዲሁም ደግሞ ኳስ ይጫወታሉ በጨዋታ ራሱ ማለት ነው። የተለያዩ ነገራቶችን ከባባድ ስራዎችን ይሰራሉ ማለት ነው እንደ ወንድ ሁነው ማለት ነው። ሴት ወንዶች ደግሞ ምንድነው? የሚያደርጉ እንጀራ ይጋግራሉ። ህፃን ያዝላሉ እንዲሁም ደግሞ ቡሆ ያበካሉ። ወጥ ይሰራሉ ሳህን ያጥባሉ ማለት ነው። ህፃን ወንዶች ማለት ነው። እና በዚህ ምክንያት ብቻ ልዩነት አለ ለማለት ነው የፈለኩኝ። አውራምባ በየቦታው በየማህበረሰቡ ይለያያል ማለት ነው። ሁሉ ነገር የሚያደርገው ነገር አንዳንድ ቦታዎች ላይ ደግሞ። ያው ሴትም ወንድም የማይሰራበት ሁኔታ አለ ማለት ነው። በዛ ሰዓት የሚሰራው ሰራተኛ ብቻ ሊሆን ይችላል። እንዲሁም ደግሞ የወንድም ሰራተኛ ያው ደሞዝ እየተከፈለው ብር እየተከፈለው። የሚሰሩ ሰራተኞች አሉ። እና በዛ ሰዓት ምንድነው ነገሩ? ያው ምንም ለብር ብቻ ነው ተብሎ ይኸው ክብር የሚባል ነገር ይጠፋል ማለት ነው ለብር ብቻ ተብሎ ይሰራል። እና ብቻ ያ ነው ያለው ነገር። እኔ ሳህን አላጥብም ሳህንም የሚያጥብም ጓደኛም የለኝም። ሳህንም ደግሞ ማጠብ ያው የወንዶች ስራ አይደለም። የሴቶች ስራ ነው ብዬ ነው የማስበው ማለት ነው። የወንዶች ስራ ወንዶች ብዙ የሚሰሩት ስራ አለ ብዙ አይነት ስራ አለ ብዙ የኦላይን ስራ አለ ብር የሚያስገኝ ስራ አለ። እንዲሁም ደግሞ ወጣው የፈለጉትን ነገር ሽጠው የፈለጉትን ነገር ለውጠው መምጣት ይችላሉ ማለት ነው። ወንዶች ሴቶች ግን አልተፈቀደላቸውም ሴቶች ቢወጡ። የጾታ የጾታ ትንኮሳ ሊያጋጥማችሁ ይችላል ማለት ነው። የተለያዩ ወንዶች ሊተነኩሷቸው ስለሚችል ይኸው ስርዓት ወንድ መቼም አሁን ላይ ስርዓት የሌለው ወንድ ብዙ ስለሆነ። ይኸው ሊተናኮስ ይችላል። በዛ ምክንያት። ያው ሴቶች። ቤት ብትቀመጡና የቤት ስራ ብትሰሩ እንጀራ ብትጋግሩ ዳቦ ብትጋግሩ ሳህን ብታጥቡ ይሻላል ብዬ ነው የማስብና። ለወንዶች ግን እንደዚህ አይነት ስራ መስጠት አያስፈልግም። ወንዶችም ደግሞ አይፈልጉም ሲቀጥልም ደግሞ የሚያስገድዳቸው የለም። እነሱ ምንድነው? የሚያደርጉት የወንድ ስራ ነው የሚሰሩ እርሻ ያርሳሉ። እንዲሁም ደግሞ የተለያዩ ድርጅቶች ውስጥ ገብተው ይሰራሉ። መኪና ያጥባሉ። አንዳንዴ ደግሞ የመኪና መኪና ጋራጅነት ውስጥ ገብተው። ማሽን ይቀይራሉ ፈርኒቸር ይሰራሉ። በቃ ወንዶች የሚሰሩት እንደዚህ አይነት ትላልቅ የሆኑ ስራዎችን የሚሰሩ ማለት ነው። ሴቶች ግን የሚሰሩ ያው ትላልቅ ስራ ነው የሚሰሩ። የወንዶችን ማስተናገድ ማለት ነው እንደዚህ እያደረጉ የሚሰሩ ወንዶችን ማስተናገድ ከዛ የቤት እመቤት መሆን ልጆችን መቆጣጠር። እንዲሁም ደግሞ ብዙ ገንዘብ አለመውጣት ባልን አለማስቸገር። ይሄ ይሄ ሁሉ ነገር ምንድነው? ከሴቶች ይጠበቃል ማለት ነው። እና ሴቶች እንደዚህ አይነት ናቸው። የዋህ ልብ ናቸው ማለት ነው። እና ያው የሚሰሩትም የራሳቸው የሆነ ስራ አለ። እኔ ግን የወንድ እንደመሆኔ ሳህን አላጥብም እኔ። ወንድ ሳህን አያጥብም። አጥቤ አውቃለሁ በርግጥ ያው ያጠብኩበት ጊዜ አለ ያው ከአባቴ ጋር ሆኜ ሳለ አባቴ ከበላ በኋላ። ያን ሳህን ተቀብዬ። አጥብያለሁ ያ ማለት ግን እወዳለሁ ማለት አይደለም። እንዲሁም ደግሞ ያው ተከምሮ የነበረውን ቤት ውስጥ ተከምሮ የነበረውን እያንዳንዱን ሳህን እየወጣሁ ማጠብ ጀመርኩኝ ማለት ነው። ሁሉን ሳህን። ጊዜ ነው ያ ያደረኩት ያ ማለት እወደዋለሁ ማለት አይደለም ሳህን ማጠብ እወዳለሁ ማለት አይደለም። ዞሮ ዞሮ ያው ሁሉ ነገር ደስ ይለኛል የወንድ ሲሆን ብቻ ነው ግን ደስ የሚለኝ። የሴት ስራ ደስ አይለኝም። እና ይኸው ዞሮ ዞሮ ያው እሺ አመሰግናለሁ።

በእንጨት እሳት ማብሰል ታውቃለህ አዎ በእንጨት እሳት አብስዬ አውቃለሁ ብዙ ጊዜ ነው። እሳት ክብሪት እና እንጨትን በማገናኘት እሳት እለኮሳለሁ ማለት ነው። ከዛ በኋላ ምን አደርጋለሁ? ያው የተለያዩ ምግቦችን በላይ እሰራለሁ ማለት ነው። እንቁላል ሊሆን ይችላል ስጋ ሊሆን ይችላል የተለያዩ ነገራቶችን ያው ከብረምጣድ በማድረግ አበስላለሁ ማለት ነው። ምንድነው ጥቅሙ? በእንጨት ማብሰል ካልነህ እሳት ማቃጠል ካልነህ ለብዙ ነገራት ይሆናል ለብርድ ይሆናል። እንዲሁም ደግሞ ለተለያዩ ምግብ ለማብሰል ይሆናል። እንዲሁም ደግሞ ቦታውን ለማሞቅ ሊሆን ይችላል እና ብዙ ነገራቶችን ለማድረግ ይቻላል ማለት ነው። እንችላለን አሁን ደግሞ ይኸው በእንጨት እሳት ከማብሰል ይልቅ ደግሞ ምን የሚባል አዲስ ነገር መጥቷል። በስቶብ ስቶብ የሚባል ነገር መጥቷል የኤሌክትሪክ ስቶቭ የኤሌክትሪክ ስቶቭ ምንድነው? በእሳት እንጨት እና እሳት አያይዘን ከምን ከ ከምንሰራ ከምን እሳት ከምናነድ አሁን በኤሌክትሪክ አዲስ የሆነ ዘመናዊ የሆነ ሞዴል መጥቶልናል ማለት ነው። በኤሌክትሪክ የፈለግነውን ነገር እነለኩ እን ከለኮስነው በኋላ የፈለግነውን እቃ የፈለግነውን ምግብ በላይ በላይ በማድረግ እንቆላልም ስጋም እንዲሁም ደግሞ በየአይነት ሽሮ ልንሰራ እንችላለን ማለት ነው። ምግብ ልንሰራ እንችላለን እንደውም ደግሞ ሻይ ቡና ልናፈላ እንችላለን ማለት ነው። ስቶብ ሌይ በማድረግ እና በዚህ መልኩ ያው እኛ እናስተናግዳለን ማለት ነው። ይሄ የድሮ መልኩ ነው እንዲሁ አባቶቻችን እናቶቻችን ግን እስካሁን የሚጠቀሙት እሳት እያነደዱ ነው። በፈርም የለው ማለት ነው ያ መሆን የለበትም አሁን ላይ ስቶቭ ስላለ በስቶቭ መስራት ይቻላል ማለት ነው። እና ያው እንጨት ስንል ምን መሆን አለበት? እንጨቱ መጀመሪያ ለመቀጣጠል እንጨቱ ደረቅ መሆን አለበት። ደረቅ እንጨት መሆን አለበት ደረቅ እንጨት ካልሆነ እርጥብ እንጨት ከሆነ አይቀጣጠልም ዝም ብሎ ያለፋናል ማለት ነው። ከዛ በኋላ ደግሞ ያው ከሰል ያስፈልገናል እንጨቱ እንዲቆይ ከፈለግነ ተቃጥሎ እንዲቆይ ከፈለግነ ከሰል ያስፈልገናል ማለት ነው። ከሰል ካለ ከከሰል ጋር በሚያያዝበት ሰዓት ብዙ ሰዓት መቆየት ይችላል ማለት ነው። ያን ሰዓት ብዙ ያነ እሳት ብዙ ሰዓት ይቆያል። ከዛ በኋላ የፈለግነውን ነገር በላይ አድርገን እንጥዳለን ማለት ነው። እና ምግባችንን እንመገባለን በዚህ መልኩ እንጨት እና እሳትን አየይዘን እንጨትና ክብሪትን አያይዘን እሳት እንፈጠራለን ማለት ነው። እዛ እሳት ከፈጠርን በኋላ ምግብ እናበስላለን ማለት ነው። እና በዚህ መልኩ ለማድረግ እንችላለን ነው። ሌላው ደግሞ አዲስ ዘመናዊ የሆኑ ነገራቶች መጥተዋል። ዘመናዊ የሆኑ ነገራቶች ምንድነው? እንደ ትልቅ የሆነ ማሽን ዳቦ መጋገሪያ ማሽን የኬክ ማሽን እንዲሁም ደግሞ የዶሮ ዶሮ የመቀቀያ ማሽን እንደዚህ አይነት የዳቦ ማሽን መጥተዋል። እና ያው እዛ ውስጥ በማስገባት እና ሀይሉን በመጨመር ወደ አንድ የነበረውን ወደ መቶ ወደ ሰባ በማድረግ በጣም በከፍተኛ ሙቀት እንዲቃጠል እንዲሞቅ በማድረግ በዛ መልኩ ያው ምግብ ምግባችንን እየሰራን ነው እያዘጋጀን ነው ማለት ነው። እና ጥሬ የነበረውን ወደ እሚቢላ ነገር እየቀየርነው እንገኛለን እና ግዴታ እንጨት እና እሳት እንጨት እና ክብሪት አያስፈልጉንም ማለት ነው። እሳት ማንደድ ሳይጠበቅብነ በዚህ ዘመናዊ በሆነ መልኩ መጠቀም እንችላለን ብዬ አስባለሁ ማለት ነው። እና ያ ነው እኔ ሀሳቤ ያለኝ በእንጨትና እንጨትና እሳትና እየይዞ ማቃጠል ያለኝ ሀሳብ ይሄ ነውና በዚህ አቃለሁ። እና ደግሞ ብዙ ጊዜ እኔ አቃለሁ እያበሰልኩኝ ነበረ እናቴን የማበላት ለምሳሌ እናቴ ስትታመም። ያው እኔ ምን አደርጋለሁ እንጨትና እሳት አንድ ላይ አድርጌ ለኩሼ የተለያየ ምግብ በመጣድ የው እናቴን አስተናግዳት ነበር። አያቴን እንዲሁም ደግሞ አያቴን ደግሞ ስትታመም አያቴን አስተናግዳት ነበረ። እና ሙያ አለኝ ለማለት ነው። አያቴ እንዴት አርጋ እንደምታያይዘው ታሳየኝ ነበረ እንዲሁም ደግሞ ከእሷ ጋር ቁጭ ብዬ እንዴት እንደምታያይዘው አይ ነበረ ያ እንዴት ምን ሆነኝ ልምድ ሆነኝ። ልምድ ስለሆነኝ አሁን እኔ ማያያዝ እችላለሁ እሳት ማያያዝ እችላለሁ የተለያዩ ምግቦችን እሳትን ተጠቅሜ የተለያዩ ምግቦችን መስራት እችላለሁ ማለት ነው። እንደዛ ስለሆነ እኔ በቃ አሁን እችላለሁ ማብሰል እችላለሁ። አብዛኛውን ጊዜ የሚያበስሉት ወንዶች ሳይሆኑ ሴቶች ናቸው። ሴቶች በብዛት እንደዚህ አይነት ይሰራሉ ማለት ነው። ፌርሚል ላይ አድርገው እንጨት ከእንጨቱ ላይ ክብሪት ጭረው ይሰራሉ ማለት ነው። እና ሴቶች ነው በብዛት እንደዚህ አይነት ነገር የሚያውቁ። ወንዶች በብዛት አያውቁም እኔ ግን ያው ልምድ ስላለኝ ስላየሁት ከአቴ ከእናቴ ስላየሁት እኔ ትንሽ ትንሽ እለምዳለሁ ማለት ነው። አመሰግናለሁ

አቧራ ችግር ይፈጥርብሃል? አቧራ አዎ በተለይ ብዛት ካለው ችግር ይፈጥርብኛል ለምሳሌ ጉንፋን አስም የተለያዩ የሳንባ በሽታዎችን ያመጣብኛል ማለት ነው። አቧራ በተፈጥሮ ቆሻሻ ነገር ስለሆነ ወደ በአፍንጫችን በመግባት ወደ ሳምባችን የመሄድ አቅሙ ከፍተኛ ነው እና ብዙ ጉዳትን ያስከትልብናል። እና በዛ ምክንያት አቧራ ብዙ ችግሮችን ይፈጥራል። በተለይ እኔ ላይ ሲሆን ብዙ ችግሮችን ያመጣብኛል ለምሳሌ የሳንባ በሽታ የሳል የኢንፍሉዌንዛ በሽታ እንዲሁም ደግሞ የአስም በሽታዎችን ያመጣብኛል ማለት ነው። ጉንፋን ደግሞ አይለቀኝም አንዴ አቧራ ከሸተተኝ በአፍንጫዬ ከገባ ቀኑን ሙሉ ጉንፋን ይይዘኛል ማለት ነው። ሳምንት እንዲሁም ደግሞ ሁለት ሳምንት የሚቆይ ጉንፋን ከባድ የሆነ ጉንፋን እርጥብ ሳል ይይዘኛል ማለት ነው ያ የሚሆነው በአቧራ ምክንያት ነው። ህፃናቶች ደግሞ እንዲሁ አቧራ አይችሉም ህፃናቶች አቧራ በአፍንጫቸው በሚገባ ከሆነ የሚገባ ከሆነ ቶሎ የመታመም እድል አላቸው ማለት ነው። ምክንያቱም የእነሱ አቅመ ሴላቸው ደካማ ስለሆነ ለበሽታ ተጠቂ ይሆናሉ ማለት ነው። እና አብዝሃኛው ሰው እንደዛ ነው አቧራ ችግር የሚፈጥርበት ምን አይነት ሰው ነው ካልን? አስም ያለበት ሰው አስም ያለበት ሰው ትንሽ ሽታ አይሆንለትም ትንሽ የሆነ አቧራ ከገባበት ወደ አፍንጫው ቶሎ ሊታመም ይችላል ማለት ነው። ቶሎ ሊስል ይችላል እና አቧራ እንደዚህ አይነት ሰዎች ላይ በጣም ትልቅ የሆነ ችግር ይፈጥራል። እና እኔ ላይ እኔም ላይ እኔም ላይም ደግሞ የሚፈጠረው ችግር ምንድነው? ያ አስም እንዲሁም ደግሞ የሳንባ ኢንፍሉዌንዛ አይነት በሽታ እንዲሁም ደግሞ የትንፋሽ ማነስ ይሄ ሁሉ ነገር በአቧራ ምክንያት ይመጣል ማለት ነው። እና አቧራ ይሄ እንደዚህ አይነት ችግር አለው ለማለት ነው። አቧራ የሚወድ ሰው አለ ካለ አቧራ የሚወድ ሰው የለም ሁሉም ሰው ይጠላል አቧራን ማለት ነው። አቧራ ከአይን ውስጥ ይገባል ከአፍንጫ ይገባል ከጆሮ ይገባል ከአፍ ውስጥ ይገባል ይሄ ሁሉ ችግር እያመጣ ማንም ሚወደው የለም አቧራን ማለት ነው። አቧራ ልብሳችንን ሊያቆሽሽ ይችላል ሽቶ ተቀብተን ከሆነ ጥሩ ተረ ጥሩ ጥሩ ጠረን ከተ ተቀብተን ከሆነ ያ አቧራ መጥቶ እኛ ላይ በሚያርፍ ሰዓት ያ ሽታ ይጠፋል ማለት ነው። ፀጉራችንን ሊያበላሽ ይችላል እንዲሁም ደግሞ ፊታችንን ሴቶችን ደግሞ በተለይ ሜካፕ ተቀብተው ከሆነ ፊታቸውን ሊያበላሽባቸው ይችላል ማለት ነው። አቧራው እና መጥፎ ነው አቧራ ብዛት ካለው አቧራ ያስቸግራል ሰውን ያስቸግራል። ሰውን መውሰድ ጠራርጎ መውሰድ ይችላል ማለት ነው ቤቶችን ሊያፈርስ ይችላል ከባድ የሆነ ንፋስ ከመጣ አቧራን የያዘ ማለት ነው። እና በዛ ምክንያት ብቻ ብዙ ችግር ያስመጣል ማለት ነው። እንስሳቶቹን ሁሉ ወደ ላይ ይሰዳቸዋል በጣም አስቸጋሪ የሆነ አቧራ ይመጣል ማለት ነው። እና አቧራ በሁሉም ዘንዳ የተጠላ ነው አቧራን የሚወድ ሰው የለም ማለት ነው። አቧራ ልዩ ሚያደርገው ምንድነው? ማንኛውንም መጥፎ ሽታ ማንኛውንም የመሬት እጣቢ አቧራ ወስዶ አፈር ወስዶ ወደ አፍንጫችን ነው ቀጥታ የሚልከው ማለት ነው። አፍንጫችን ውስጥ ገባ ማለት ደግሞ ቀጥታ ወደ ሳምባችን ነው የሚገባ የሳምባችንን ስራ የመተንፈስን አቅም ያስተጓጉለዋል ማለት ነው። የዛን ጊዜ ሳልን ያመጣብናል እየሳልን እንቸገራለን ጉንፋናም እንሆናለን ማለት ነው። ወደ አይናችን ውስጥ ይገባል አይናችን እንዲቸገር ያደርጋል ወደ ጆሯችን በመግባት ደግሞ ጆሯችን እንዳይሰማ ያደርጋል ማለት ነው። እና የአቧራ አቧራ ብዙ የሆነ ችግርን ያመጣብናል ማለት ነው። በተለይ ህፃናቶችን እንዳልኩት ለእነሱ አቧራ ካለበት ቦታ እንዳይጫወቱ በዛ ሚጫወቱ ከሆነ እናንተ ደረቅ ወደሆነ ቦታ እርጥብ ወደሆነ ቦታ ልትወስዷቸው ወይም ደግሞ ወደ ቤት ልታስገቧቸው ይገባል ማለት ነው። ህፃኖችን እና በዚህ መልኩ መከላከል እንችላለን አቧራን። አቧራ ችግር አምጪ የሆነ ችግር የሚያስመጣ ከባድ የሆነ የንፋስ አይነት ነው አቧራ ማለት ነው። እና ልንጠነቀቀው ይገባል ነው የምንል። ችግር ይፈጥራል እንዲሁም አንዳንዴ ትን ቀላል ችግር የነበረው ከባድ ችግር ይሆናል። አንዳንዴ አንዳንዴ እቺ ሳል ከባድ ሳል ወይም ደግሞ ከባድ የሆነ የበሽታ የእንኩላሊት እንዲሁም ደግሞ የክፍለ አካል መበላሸት ችግር ያመጣል ማለት ነው። የሳምባ ችግር ሊያመጣ ይችላል። እና አቧራ ወደ ባለበት ቦታ አለመሄድ ቦታ መቀየር የተለያዩ ነገራቶችን ማድረግ አለብን ብዬ አስባለሁ ማለት ነው። እና አቧራ ችግር ይፈጥርብኛል አዎ ይፈጥርብኛል በጣም ነው የሚፈጥርብኝ። ያስቸግረኛል እንዲሁም ደግሞ ለበሽታ ይጋልጠኛል ለአስም ለጉንፋን ለኢንፍሉዌንዛ ሊጋልጠኝ ይችላል እና አቧራ እኔ በጣም ነው የምፈራው ለማለት ነው። ያለኝ ሀሳብ ይሄ ነው አመሰግናለሁ።

ባህላዊ ልብስ ትለብሳለህ ባህላዊ ልብስ እኔንኳን አልለብስም ግን የሚለብሱ ጓደኞች አሉኝ የተለያየ የሆነ የኢትዮጵያን ባህል የሚያንሳባርቅ እንደ ጥበብ አይነት መስቀል የተሳለበት እንዲሁም ደግሞ አበባ የተሳለበት የተለያዩ የሆኑ ስዕል ስዕል ስዕል አስላትን የተሳለበት የሆነ ልብስ የሚለብስ ጓደኞች አሉኝ ማለት ነው እነሱ በብዛት ባህልን ያንፀባርቃሉ ሴቶች ደግሞ እንደዛው ጥበብ ነው የሚለብሱ የባህል ልብስን የሚለብሱ ሰውነታቸውን ሁሉ የሸፈነ እንዲሁም ደግሞ ያው በአበባ በመስቀል በተለያዩ ጌጣጌጦች የተዋበ የሆነ የጥበብ ልብስ የባህል ልብስ ይለብሳሉ ማለት ነው። ሴቶች ወንዶች ደግሞ ቁምጣ በመልበስ ቁምጣ ይለብሳሉ እንዲሁም ደግሞ ሸሚዝ ለብሰው ከላይ ደግሞ የሆነ ከራሳቸው ላይ የሆነ ክር ነገር ጠምጥመው የባህል ልብስ ይለብሳሉ። የባህል ልብስ ማለት ያ ነው እንዲሁም ደግሞ ከዘራ ይዘው ባህላቸውን ያከብራሉ ማለት ነው። የበአል ልብስ የሚለበስ መቼ ነው ካልነ? በክብረ በዓላት ነው በየአመቱ የሚመጡ በዓላት አሉ አይደለ ለምሳሌ እንደ ጥምቀት እንደ ገና እንደ እንቆጣጣሽ እንደ ፋሲካ አይነት በዓሎች ላይ እንደዚህ አይነት ልብስ ባህላዊ ልብስ ይለበሳል ማለት ነው። እና ያው ከባህልና እምነታቸው አንድ ጋር የተያዘ ነው ማለት ነው። እንዲሁም ደግሞ ወላይታ ሀገር በምንነድበት ሰዓት ወላይት ሀገር በሁል ጊዜ የባህል ልብስ አላቸው እነሱ የሚለብሱት የባህል ልብስ። አንድ ሙሉ የሆነ ታይት ነው። ሙሉ የሆነ ታይት ሆኖ ከላይ ደግሞ ያው ካፖርት የሆነ ለየት ያለ የራሳቸው የሆነ የባህል ልብስ አላቸው ጋምቤላም አለው የባህል ልብስ ሶማሌም ድሬዳዋም የተለየ የየራሱ የሆነ የባህል ልብስ አላቸው ማለት ነው። የተለያየ ሀገር የራሱ የሆነ የባህል ልብስ አለው ለማለት ነው። እና ያለኝ ሀሳብ። ይሄ ነው ስለ ባህላዊ ልብስ ማለት ነው ማን ማን ይለብሰዋል የሚለው ማለት ነው። ባህላዊ ልብስን ህፃኖች ይለብሱታል ብለን በምንጠይቅ ሰዓት ህፃኖች ባህላዊ የልብስ አንዳንዴ ነው የሚለብሱ እንጂ ህፃናቶች በብዛት ያው አዳዲስ ልብስ ነው የሚገዛላቸው ከቦቲክ ውስጥ እንዲሁም ደግሞ ከሰልባጅ ይኬድና አዳዲስ ልብስ አዳዲስ ጫማ ይገዛላቸዋል ማለት ነው። ባህላዊ ልብስ ለልጆች ይሰራል ነው እንጂ። ያው አይሸጥም ባህላዊ ልብስ ማለት ነው። ለነሱ እና ባህሌ ልብስ ደግሞ ልጆች አይለብሱም ምን ሊያደርጉት ባህላዊ ልብስ አይለብስም ባህላዊ ልብስ የሚለበስ ትላልቅ ሰዎች ነው የሚለብሱት ሽማግሌዎች ነው። እናቶች ነው ሊለብሱት የሚችሉ ማለት ነው ባህላዊ ልብስ። እነሱን የሚያገጡበት ትርጉሙንም ስለሚያውቁት እነሱ ነው ሊያገጡበት የሚችል። እና እንደ ጌጥ ነው የሚታይ ባህላዊ ልብስ የኢትዮጵያ ባህላዊ ልብስ። የጎንደር ባህላዊ ልብስ የሚባል አለ። እና የኢትዮጵያ ባህላዊ ልብስ ስንል የኦሮሞ ባህላዊ ልብስ አለ የትግሬ ባህላዊ ልብስ አለ የሶማሊያ ባህላዊ ልብስ አለ የአፋር ባህላዊ ልብስ አለ የአስመራ ባህላዊ ልብስ አለ። እንዲሁም ደግሞ የጅማ ባህላዊ ልብስ አለ። የአርባ ምንጭ እና የወላይታ ባህላዊ ልብስ አለ እና የተለያየ ሀገር የተለያየ የሆነ ባህላዊ ልብስ አለው ማለት ነው። የየራሱ የሆነ ማንነቱን የሚግልጽ እድገቱን ሁኔታውን እንዲሁም ደግሞ ምን ያህል ካልቸሩን ምን ያህል ባህሉን እንደሚያንፀባርቅ የሚያሳይ የሆነ ባህል አለው ማለት ነው። ሁሉም ሰው የየራሱ የሆነ እና እኛ ጋር ደግሞ ስንመጣ እኛ የራሳችን የሆነ ባህል አለን። ባህላችን የምናንፀባርቅበት የሆነ ባህል ማለት ነው የሞቱትን ሰዎች ለእነሱ ማስታወሻ በማለት የሚለበሱ የሆኑ ልብሶች አሉ ማለት ነው። ለሞቱት ለእኛ ለሀገራችን ብለው ለተጎሳቆሉት ሰዎች ለእነሱ ማስታወሻ እየተባለ የባህል ልብስ ይለበሳል ማለት ነው። እና የተለያዩ ነገራቶች ይደረጋሉ በባህል ሰዓት። ጭፈራ ይደረጋል እንዲሁም ደግሞ ሌላ ነገር አለ እንደ ኮንሰርት ነገር አለ እዛ ወጠው ሙዚቃ ያቀርባሉ። እንዲሁም ደግሞ ብዙ የሆኑ ጨዋታዎች ቀልዶች አሉ በበዓል ሰዓት ማለት ነው። ምግቦች አሉ የተለያዩ የሆኑ ሀሪፍ ሀሪፍ ምግቦች አሉ። ለሰውነት የሚስማሙ የሆኑ የሚጠጡ ደግሞ ሀበሾች አሉ እንዲሁም ደግሞ ወተቶች አሉ የተለያዩ የሆኑ ምግቦች አሉ። ከስጋዎች ደግሞ የዶሮ ስጋ አለ ምን አለ እና? ይሄ ሁሉ በባህል ነው የሚመጣ እና ባህላዊ ልብስ ለብሶ በዛ ሰዓት መገኘት ጥቅም አለው ብዬ አስባለሁ ማለት ነው። እና ባህላዊ ልብስ የምንለብሰው ለማነው ማንን ለማሳየት ነው በምንል ሰዓት? የውጭ ሀገር ዜጋ ሲመጣ የእኛን ባህላዊ ልብስ ይኸው አድንቆት ይሄዳል ማለት ነው። ከአንድ እስከ አስር ሰጥቶ እንሄዳለን። የምንለብሰውን ልብስ ማለት ነው የባህላዊ ልብሳችንን ከአንድ እስከ አስር ባህሌ ልብስ አይለበስም ባህሌ ልብስ የሚለበስ ትላልቅ ሰዎችን የሚለብሱት ሽማግሌዎች ነው እናቶች ነው ሊለብሱት የሚችሉ ማለት ነው። በሃላዬ ልብስ ሀገራችንን እናስተውቃለን ከተማችንን የምናስተውቅበት እንትን እድል ይፈጠርናል ማለት ነው። የባህላዊ ልብስ እንለብስና ያለኝ ሀሳብ ይሄ ነው ስለ ባህላዊ ልብስ። እኔ ግን አለ

ሌሎችን መርዳት ትወዳለህ በጣም ነው የምወደው? ማንኛውንም ሰው መርዳት እወዳለሁ የተቸገረን ሰው መርዳት እወዳለሁ ድሀን መርዳት እወዳለሁ ህፃናትን መርዳት እወዳለሁ ትላልቅ የሆኑ ሽማግሌዎችን መርዳት እወዳለሁ። እንዲሁም ደግሞ የተቸገረ ልቡ የተሰበረን ሰው መርዳት እወዳለሁ ማለት ነው። በሀሳብ እረዳዋለሁ እንዲሁም ደግሞ ደህስዎችን ደግሞ በምግብ ሊሆን ይችላል በገንዘብ ሊሆን ይችላል በቁሳቁስ በልብስ ሊሆን ይችላል በእነዚህ መልኩ እረዳቸዋለሁ ማለት ነው። እና በጣም መርዳት እወዳለሁ። ሰዎችን ገንዘብ ቢኖረኝ እንዲሁም የተለያየ ነገር ቁሳቁስ ቢኖረኝ የተለያዩ መጣቀሚያዎች ቢኖሩኝ ቀጥታ ለእነዚህ ለደሃዎች ነበረ የምለግሰው ለደሃዎች ነበረ የምሰጠው። እና በዚህ ምክንያት እኔ ገንዘብ ቢኖረኝ ለነሱ ነበር የምሰጣቸው ማለት ነው። ለደሃዎች መርዳት እፈልጋለሁ ቤት ልገዛላቸው እፈልጋለሁ የፈለጉትን ነገር ላደርግላቸው እፈልጋለሁ ማለት ነው። ሽማግሌዎችን እንዲሁም ደግሞ ደሃዎችን ሲቀጥል ደግሞ ህፃናቶችን እንዴት ነው ምረዳቸው? ያው ፍቅር በመስጠት ፍቅር መስጠት ራሱ አንዱ የእርዳታ አይነት ነው። ለህፃናቶች የተለየ እንክብካቤ በምን በምንሰጣቸው ሰዓት ደስተኛ ይሆናሉ ልበ ሙሉ ይሆናሉ በራስ መተማመናቸው ይጨምራል ሰው አይፈሩም እንደገና ደግሞ ሰው አያፍሩም ደስተኛ የሚባል ኑሮ ይኖራሉ ማለት ነው። እና ህፃናትንም በዚህ መልኩ እረዳለሁ። ሽማግሌዎችን ደግሞ እንዴት ነው ምትረዳቸው? ካልከኝ ሽማግሌዎችን የምረዳበት ብዙ አይነት መልኩ አለ። ያ ሽማግሌ ለምሳሌ ደሃ ከሆነ ገንዘብ በመስጠት እረዳዋለሁ። የተለያየ ነገሩን እንዲያስፈጽም የአስቤዛም ሆነ የሌላ ነገር ገንዘብ ጨምሬ እሰጠዋለሁ ማለት ነው። ሀብታም ከሆነሳ ምንድነው የማደርግ ያ ሰው ሀብታም ከሆነ ወይም ደግሞ ደሃ ካልሆነ መካከለኛ ያለ የኢኮኖሚ መጠን ካለው ምን አደርገዋለሁ? ያን ሰው ካልን ይኸው በእቃ አግዝዋለው እቃ በማንሳት ሊሆን ይችላል እንዲሁም ደግሞ ሲልከኝ ሩቅ ቦታ ሲልከኝ ቶሎ ብዬ ደርሼ መጥቼ መልሱን የምነግረው ይሆናል ማለት ነው። እቃ ሲያዘኝ ከባድ የሆነ እቃ ሲያዝኝ ተሸክሜ እሄዳለሁ ወደዛ ቦታ እና ይሄን ሁሉ ነገር አደርጋለሁ ማለት ነው። ለትላልቅ ሰዎች ማለት ነው እንዲሁም ደግሞ ትላልቅ ሰዎች ስንል የኔም አያት በጣም በእድሜዋ የገፋች ናት እና እሷን እረዳታለሁ ማለት ነው። የተለያየ ነገር አደርግላታለሁ እሷን ሁሌ የምትሰራውን ነገር እኔ ልስራልሽ እያልኩኝ እሰራላታለሁ ማለት ነው። አባቴንም ደግሞ እንደዚህ አባቴ እድሜው ስለገፋ ያው የሚያደርገውን ነገር ለምሳሌ የቤት ስራ የሚሰራ ከሆነ እኔ ይሄን የቤት ስራ ልስራ አንተ ትንሽ ተጋደም እለዋለሁ ማለት ነው። እና ይሄ የኔ ባህሪ ነው ማለት ነው። ሌሎችን መርዳት በጣም ነው የምወድ። ጓደኛዬን እህቶቼን ወንድሞቼን ሁሉን እረዳለሁ አላበላልጥም ማለት ነው። ማንኛውንም ስራ እንዲሰሩ አደርጋለሁ እንዲሁም ደግሞ ሲቸገሩ ብር አበድራለሁ ብር አዋጣለሁ ለተለያየ ነገር እንዲሆናችሁ ብዬ አዘጋጅላችኋለሁ ማለት ነው። እናም ደግሞ ያው በዚህ መልኩ ተማሪዎችን እረዳችኋለሁ ማለት ነው። እሺ ሴቶችን እንዴት ነው የምትረዳቸው ካልከኝ? ሴቶችን አብዛኛው ጊዜ እየመከርኩ ነው የምረዳቸው። ምክር እያልኩኝ ብዙ አይነት ምክር እየመከርኩኝ እረዳቸዋለሁ ማለት ነው። ካሉበት መጥፎ ተግባር እንዲላቀቁ እረዳችኋለው እመክራችኋለው ማለት ነው። እና በዚህ መልኩ እኔ ሰውን እረዳለሁ ከትልቅ እስከ ትንሽ እረዷለው ማለት ነው። ይሄ ሁሉ የማደርገው በምኞት ነው። እንጂ ኑሮኝ አይደለም። የሚኖረኝ ነገር ምንድነው? ከብር ውጪ ያለው ነገር ሁሉ ማድረግ እችላለሁ ማለት ነው። እና ይኸው ዙሮ ዙሮ ብር ነው ዋናው ነገር። ብር ከሌለ ሁሉም የለም የሚባል ነገር አለና ሰዎችን ለመርዳት ደሃዎችን ለመርዳት መጀመሪያ አንተ ብር ሊኖርህ ይገባል። ብር ሲኖረህ ነው ሰዎችን የምትረዳው እንጂ ዝም ብለህ አይደለም። ብር ከሌለህ ይኸው ልትረዳበት የምትችል ብዙ መንገድ አለ። ለምሳሌ እቃ ለእነሱ በማገዝ እቃ በማንሳት እንዲሁም ደግሞ ሩቅ ቦታ ሲያዙን ሩጠን ሄደን ያን ነገር በማስፈፀም ሊሆን ይችላል ማለት ነው። ግዴታ በብር ብቻ አይደለም ሰውን የምንረዳው። በተለያዩ ነገራቶች እንረዳዋለን ማለት ነው። በተለያዩ በልብስ ሊሆን ይችላል። በንግግራችን ራሱ ጥሩ ነገር በመናገር ልንረዳው እንችላለን መጥፎ ነገር ባለማውጣት እና ይኸው እንደዚህ በማድረግ የተለያዩ ነገራቶችን በማድረግ ሰዎችን እንረዳለን ማለት ነው። ሰው ለመርዳት ሰው ለመሆን ሰው መሆን በቂ ነው ይባላል። ሰው ለመርዳት ሰው መሆን በቂ ነው። ሰው እስከሆን ድረስ እኛ ሰው ከመርዳት መወገድ የለብንም ማለት ነው። በየትኛውም እድሜ ያሉ ሰው እገዛ ያስፈልገዋል ምክንያቱም እንደኛ ሰው ስለሆነ እርዳታ ያስፈልገዋል። እኛ መርዳት አለብን እኔ ደግሞ እነዚህን ሰዎች እረዳችኋለሁ መርዳትም እወዳለሁ። ያለኝ ይሄ ነው አመሰግናለሁ

የስራ እድገት እየፈለክ ነው አዎ እኔ የስራ እድገት እየፈለኩ ነው አሁን የምሰራበት መስሪያ ቤት ቀለል ያለ ነው ደሞዙም ትንሽ ነው እንዲሁም ወደፊት እንዲያሳድገኝ እፈልጋለሁ ማለት ነው። ከባድ ደረጃ ላይ ከፍ ያለ ደረጃ ላይ መቀመጥ እፈልጋለሁ እኔ መሪ እስከሆን ድረስ አለቃ እስከሆን ድረስ እስከዛ ድረስ ወደ ላይ ከፍ ማለት እፈልጋለሁ ማለት ነው። እና የስራ እድገት ያስፈልጋል አንድ ሰው የስራ እድገት ካላገኘ ሁሌ አንድ ላይ አንድ ደሞዝ ላይ ከሆነ ብዙ ችግር ያጋጥመዋል ማለት ነው። አእምሮ ሊጎዳ ይችላል። እንዲሁም ደግሞ በስነ ልቦናዊ መንፈስ ሊመታ ይችላል ማለት ነው። እንደዛ እንዳይሆን የሰራ እድገት ሊኖር ይገባል። በየአመቱ ቢያንስ ቢያንስ ቢያንስ ጠንክሮ ከሰራ ያ ሰው የስራ እድገት እያገኘ ደሞዙም ከፍ እያለ መምጣት አለበት ማለት ነው። እንደዛ ካልሆነ ችግር ይሆናል። ሰው የሰው ልጅ ቶሎ ስራውን ሊለቅ ይችላል ሌላ ስራ ሊፈልግ ይችላል የስራ እድገት የማያገኝ ሰው ስራውን ለቆ ወደ ሌላ ቦታ ሊጓዝ ይችላል ማለት ነው። ወደ ሌላ ስራ ሊጓዝ ይችላል እንዲሁም ደግሞ ሌላ ሱስ ውስጥ ሊገባ ይችላል አይታወቅም እና የስራ እድገት ያስፈልጋል እኔ በበኩሌ የስራ እድግት እየፈለኩ ነው። የስራ እድግት የማላገኝ ከሆነ ሌላ ስራ እንደምለቅ ለራሴ ቃል ገብቼለታለሁ ማለት ነው። ወይም ደግሞ የራሴ የግል የሆነ ስራ ለመጀመር አስቤያለሁ ማለት ነው። የስራ እድገት የማላገኝ ከሆነ እና የስራ እድገት ያው ሊሰጠኝ ይገባል ብዬ ያው ቅሬታዬን አስገባለሁ ማለት ነው። ወደፊት እና የስራ እድገት ካልሰጠኝ አለቃ አለቃዬ ስራ እድገት ካልሰጠኝ ሌላ ስራ ለመፈለግ እወጣለሁ ማለት ነው እና ከአሁኑ እንዲያውቅ እነግረዋለሁ ማለት ነው። ሰውየው የስራ እድገት ምን ማለት ነው? ብለን በምናብራራው ሰዓት የስራ እድገት ማለት በየጊዜው ከአንድ ቦታ ወደ አንድ ቦታ ከፍ ማለት በእውቀትም ሊሆን ይችላል እንዲሁም ደግሞ በክብር ደረጃ ሊሆን ይችላል። ሲቀጥል ደግሞ በገንዘብም ደረጃ ከፍ ማለት ማለት ነው እና እነዚህ ሶስቱን ነገር አጠቃሎ ይይዛል። አንድ ሰው የስራ እድገት ተሰጠው ማለት ደሞዙ ከፍ አለ መቀመጫው ወንበር ከፍ አለ ለሱ ያለው አመለካከት ለሱ የነበረው አስተያየት ሁሉ ከፍ አለ ተቀየረ ማለት ነው። ይሄ ሁሉ ነገር ያጠቃለል የስራ እድገት ማግኘት ማለት ነው እና ቀላል ነገር አይደለም ለማለት ነው። የስራ እድገት የሚኖር በምን ምክንያት ነው በምንል ሰዓት ለምሳሌ ሰው አቋርጦ ያ አለቃ የነበረው ወይም በዛ ከፍ ያለ ደረጃ የነበረው ሰው ያ ሰው ሲያቋርጠው ወይም ደግሞ መጥፎ የሆነ ነገር ሲሰራ ለድርጅቱ የማይመጥን ወይም ደግሞ ለስራው የማይመጥን መጥፎ የሆነ ድርጊት በሚሰራ ሰዓት ወደ ታች ያወርደዋል ማለት ነው። ከስራ ከስራው ያባርረዋል። ወይም ደግሞ እንደሰራ ሰራተኛ ሆኖ እንዲቀጥል ግን የበታች ሰራተኛ ሆኖ እንዲቀጥል ይደረጋል ማለት ነው። የዛን ጊዜ የስራ እድገት ይፈጠራል የስራ እድል ይኖራል ማለት ነው። የስራ እድል ስለሚኖር የዛን ጊዜ እኛ እኔ ተሽቀዳድሜ ወይም እኔ ተሽቀዳድሜ ያን ቦታ እይዘዋለሁ ማለት ነው። እና የዛን ጊዜ ምን አገኘው ማለት ነው። የስራ እድገት ከፍታ አገኘው ማለት ነው እና ተስፋ ቆርጬ የነበረው እኔው ገንዘብ ማገኝበት መንገድ አገኘው እንላለን ማለት ነው። በዚህ መንገድ ማለት ነው እና የስራ እድገት የማይፈልግ ማንም የለም ለማለት ነው ሁሉም ሰው የስራ እድገት ይፈልጋል። ሁሉም ሰው ከፍ ያለ ቦታ ላይ መሆን ይፈልጋል ሁሌ ዝቅ ብሎ መለመን ሰልችቶታል አብዛኛው ሰው ማለት ነው። ከፍ ብሎ እሱ መለመን አለበት። እንደዚህ አይነት ሰው ማለት ነው እንደዚህ አይነት የስራ እድል ቢኖር ይሄን ሁሉ ነገር ለማሳካት ይረዳል ብዬ አስባለሁ። እና እኔም እፈልጋለሁ የስራ እድገት ያው አላህ ሊሰጠኝ ይችላል ካልሆነ ደግሞ ያው እኔ ተዋርጄ ዝቅ ብዬ ለመስራት ዝግጁ ነኝ ማለት ነው። የስራ እድገት ከሌለ ማለት ነው ያው የስራ እድገት አንዳንድ ጊዜ ክብር ብቻ ይሆናል ብር የማያካትት የስራ እድገት አለ። ለምሳሌ በክብር ከፍ የምንደረግበት አለ ደሞዛችን አንድ ሆኖ ሳለ በክብር ወይም በደረጃ ከፍ የምንደረግበት ጊዜ አለ። እና ያ ደግሞ ያው አንዳንድ ቦታዎች ላይ አንዳንድ ሰዎች አንዳንድ ካምፓኒዎች እንደዛ ያደርጋሉ ማለት ነው። እና በክብር ከፍ ያደርጋሉ ደሞዙ ግን አንድ ሆኖ ሳለ ማለት ነው። እና ብቻ ይሄ ነው ያለው ነገር ወደ እኔ ስንመጣ እኔ የስራ እድገት በጣም ነው የምፈልገው። የስራ እድገት ካገኘሁ ቶሎ ብዬ ወደዛ ስራ እገባለሁ ማለት ነው። ኤግዚት ምናምን ነገር አይደለም ፈተና አልልም ቀጥታ ወደ ስራው እገባለሁ ማለት ነው። እና ያለኝ አመለካከቴ ይህ ነው። አመሰግናለሁ

ሰንደል ትለብሳለህ ሰንደል እለብሳለሁ የምለብስበት ምክንያት ሙቀት በሚሆን ሰዓት ወይም ደግሞ ሻውር በምወስድበት ሰዓት ሰንደል ለብሼ ነው ይሄን ነገር የምፈጽመው ማለት ነው። ይሄን ስራ የምፈጽመው እና ሰንደል ብዙ አይነት ሰንደሎች አሉ። አንዳንዴ ቀጭን የሆነ ሰንደል አለ አንዳንዴ ደግሞ የሆነ ወፍራም የሆኑ ሰንደሎች አሉ ማለት ነው። እና ሁሉም ለሻወር ያገለግላሉ እግራችን ንፋስ እንዲመታው ያደርጋል ማለት ነው። ከሽፍን ጫማ በኋላ ለምሳሌ ሙቀት ካለ። ያን ጫማችን አውልቀን ሽፍን ጫማችን አውልቀን ሰንደል እንለብሳለን ማለት ነው። በዛ ሰዓት አየር እግራችንን ያገኘዋል ማለት ነው። እና ሰንደል ብዙ የሆነ ጥቅም አላት ማለት ነው። እና አብዛኛው ሰው ኢትዮጵያ ውስጥ በተለይ ሰንደልን ነው የሚጠቀም። ሰንደል ያው ርካሽም ስለሆነ ለሻወር ለመታጠብ እንዲሁም ደግሞ ልብስ ለማጠብ የተለያዩ ስራዎችን ለመስራት የሚጠቀሙበት ጫማ ሰንደል ነው በብዛት ማለት ነው። በተለይ ሴቶች ሴቶች ሰንደል ይጠቀማሉ ከወንዶች አንፃር ሴቶች በብዛት ሰንደል እየገዘዙ ነው የሚጠቀሙ ማለት ነው። ምክንያቱ ያው ሴቶች አብዛኛው ጊዜ ቤት ውስጥ ስለሚሰሩ ነው። ወንዶች ደግሞ ውጭ ውጭ ስለሚሰሩ ሰንደል ጫማ ለብሰው መስራት ስለማይሆንላቸው ሽፍን ጫማ ለብሰው ነው የሚሰሩ ማለት ነው። እና በዛ ምክንያት ያው ይለያያል ለማለት ነው። የወንድና የሴት አለባበስ ይለያያል አንድ አይደለም ወንድና ሴቱ የሚሰራው አንድ የሚለብሰው አንድ አይደለም ለማለት ነው። እንዲሁም ደግሞ ለምን? ምን ያህል ነው ዋጋው የሰንድል ዋጋ በምንልበት ሰዓት የሰንደል ዋጋ በጣም ትንሽ ነው። ሽፍን ጫማ በምናይ ሰዓት ግን ወይም ደግሞ ሌላ አይነት ጫማ በምናይ ሰዓት በጣም ብዙ ነው ገንዘቡ የሚወጣውም። ገንዘብ ብዙ ነው ማለት ነው። ስንድል ግን በጣም ትንሽ ብር ነው። አውጥተን ልንገዛው የምንችል ማለት ነው። እንዲሁም ደግሞ ቶሎ ያልቃል ቶሎ ይበጠሳል ካልተንከባከብነው ማለት ነው። ቶሎ ያልቃል ቶሎ ይበጠስብናል ማለት ነው። እና ጥቅም ላይ አይውልም። ብቻ ሰንደል። እኔ እለብሳለሁ አንዳንዴ ያው ያው ከሩቅ መንገድ በኋላ ካልሲዬን በማውለቅ ያን የቀረበልኝን ሰንደል ለብሼ ሰው እርገባለሁ ወይም ደግሞ እግሬን እንታጠባለሁ ወይም ደግሞ ንፋስ እወስዳለሁ ማለት ነው። እና ያ ሁሉ ምንድነው? የተደረገው በሰንደል ምክንያት ነው። ሰንደል ባይኖር በባዶ እግራችን ዋና እናደርጋለን በባዶ እግራችን እንዞር ነበር። በባዶ እግራችን የተለያዩ ነገራቶችን እናደርግ ነበረ ማለት ነው። ምክንያቱም ጫማው ስለሚሞቀን ማለት ነው። ጫማው ሲሞቀን ደግሞ አውልቀን ሌላ ጫማ መልበስ ስላለብን ግዴታ ነው። ያለበለዚያ ግን ጫማው ሞቀን ብለን የምናወልቀው ከሆነ ጫማውን ባዶ እግራችን የምንሆን ከሆነ ለተለያዩ የሆኑ በሽቶች እንጋለጣለን ማለት ነው። መሬት ላይ ጠርሙስ ሊወጋን ይችላል። እንዲሁም ደግሞ ፀሀዩ ደግሞ ጥሩ አይደለም ቆዳችንን ይጎዳዋል የእግራችንን ቆዳ። ለራሳችን ማዘን አለብን ማለት ነው። እና በዚህ ምክንያት ምንን መልበስ አለብን ሰንደልን መልበስ አለብን። ሰንደልን የምንለብሰው ያው መሬቱን እንዳናገኘው በመባል ነው። መሬቱን ማግኘት ስለሌለብን ነው። ሰንደል የምንለብሰው ማለት ነው እንጂ በባዶ እግራችን ወጥተን መንቀሳቀስ አላቃተንም። ብቻ እኔ ሰንደል አለኝ ብዙ ሰንደሎች አሉኝ። ነጭ አለኝ ጥቁር አለኝ ሰማያዊ አለኝ ብዙ አይነት ሰንደሎች አሉ ማለት ነው። እነዛን ሰንደሎች ምንድነው የማደርገው? የፈለኩትን መርጬ እለብሳለሁ ማለት ነው። ከነዛ ሰንደል ውስጥ ለሻውር ሊሆን ይችላል ለተለያዩ ነገራቶች ሊሆን ይችላል። መርጬ እለብሳለሁ ማለት ነው። ከሰንደሎች ውስጥ እንዲሁም ደግሞ ከእኔ አልፎ ደግሞ ለጓደኞቼ ለትናንሽ ወንድሞቼ ምን አደርጋለሁ? ሰንደሉን አበደራቸውና ያው እነሱ ለብሰው ያው መስጊድ እንዲሄዱ አደርጋለሁ ማለት ነው። እንዲሁም ደግሞ ሻወር እንዲሄዱ አደርጋለሁ ማለት ነው። እና ብዙ ነገር አደርጋለሁ። እኔ በሰንድል ለእነሱም እጠቅማለሁ ለኔም እጠቅማለሁ ገንዘብም ደግሞ ያን ያህል አይወጣም። ገንዘብ ደግሞ ብዙ የማይወጣ ከሆነ በጣም አሪፍ ነው። አይደለ? ገንዘብ ብዙ መውጣት የለበትም። ብዙ የምናወጣው ከሆነ ብዙ አውጥተን የምንገዛው ከሆነ ይሄ ሰንደል ሳይሆን ሌላ ነገር ነው። የሌላ ዋጋ መግዛት የለብንም። ሰንደል ትንሽ ብር ነው። ትንሽ ብር አውጥተን ነው የምንገዛው አምሳ ብር ስድሳ ብር ብቻ ነው። እና ሁሉም ሰው ያለው ይመስለኛል ሰንደል ጫማ ባልሳሳት ማለት ነው። ሁሉም ሰው አለው። አንድ የቀረ አንድ የቀረ ሰው የለም። ሁሉም ሰው አለው ሰንደል ባይኖረው እራሱ እኔ የፈለኩት አይነት ሰንደል ባይኖረው የጎማ ጫማ አለው ማለት ነው። ሁሉም እና ያ ጥሩ ነው። ያም ማድረጉ ጥሩ ነው ግን በይበልጥ ያው ሰንደል ሀሪፍ ናት ለማለት ነው። ሰንደል ጥሩ ናት ያለኝ ሀሳብ

የምትወደው መተግበሪያ ምንድነው? የምወደው መተግበሪያ ብዙ መተግበሪያዎች አሉ የምወዳቸው እንደ ፌስቡክ እንደ ኢንስታግራም እንደ ቲክቶክ እንደ ዋትሳፕ አይነት የተለያዩ መተግበሪያዎች አሉ ማለት ነው። እኔ የእለት የእለት ተግባሬን የማደርግባቸው የሆኑ መተግበሪያዎች አሉ እንዲሁም ደግሞ ከመተግበሪያዎቹ ውስጥ ደስ የሚለኝ ፎን የሚለው መተግበሪያ ነው። እሱ መተግበሪያ ወደፈለኩበት ቦታ እንድደውል ያስችለኛል ማለት ነው። ወደ እናቴ ወደ አባቴ ወደ ቤተሰቦቼ በጠቅላላ እንድደውል ያስችለኛል ማለት ነው። ይሄ ፎን የሚባለው መተግበሪያ ማለት ነው ሲቀጥል ደግሞ። ኢሞ ነው ኢሞ ቪዲዮ ኮል እንዳወራ ያደርገኛል ማለት ነው። የቪዲዮ ጥሪ እንዲሁም ደግሞ የመልእክት ጥሪ እንዳደርግ ያደርገኛል የድምጽ ጥሪ እንዳደርግ ይረዳኛል ማለት ነው። እና ያው ይወዳችኋልለሁ ኢሞን እና ያው ፌስቡክን ማለት ነው። ፌስቡክ ደግሞ እንዴት ነው ስንል ፌስቡክ እና ትዊትር ለየት ያለ የሆነ የመረጃ ምንጭ አላቸው። እነሱ ማንኛውም የሆነ አለም ላይ የተፈጠረ ያለውን የመረጃ ምንጭ በእነሱ አማካኝነት ልናገኝ እንችላለን ማለት ነው። እንዲሁም ደግሞ ስለ አዲስ ጭማሪ ስለ ኢኮኖሚ ምን ያህል ደረሰ ኢኮኖሚው ጨመረ ቀነሰ እንዲሁም ደግሞ ጠፋ አልጠፋ የሚለውን ነገር የማውቀው ያው ይሄን መተግበሪያ መተግበሪያን በመጠቀም ነው ማለት ነው። ይሄን ማለት ሶሻል ሚዲያን በመጠቀም ነው። የሶሻል ሚዲያ መተግበሪያዎች እነ ቲክቶክ እነ ፌስቡክ እነ እነ ዋትሳፕን በመጠቀም እና ኢንስታግራምን እነ ትዊተርን በመጠቀም ያው እኛ ምን እናደርጋለን ማለት ነው። ያንም በዛ መተግበሪያ ጥሩ ነገር እናደርጋለን ማለት ነው። እና አዳዲስ ነገራቶችን እናገኛለን እና እነዚህ መተግበሪያዎች አሉኝ። እኔ ሌላው ደግሞ ሲቀጥል የምወደው መተግበሪያ ብዬ የማስበው ምንድነው? ፕሌይ ስቶር ነው። ፕሌይ ስቶርን በጣም አድርጌ ነው የምወደው። እሱ መተግበሪያ ሁሉን መተግበሪያዎች ለማውረድ ያስችለኛል ማለት ነው። ፕሌይ ስቶር ውስጥ ያለ መተግበሪያ እስከውን ድረስ አለ ብዙ መጽሐፎች ሊኖሩ ይችላሉ። ብዙ የእውቀት አዝል የሆኑ ትምህርቶች ይኖራሉ ማለት ነው። እዛ መተግበርያ ውስጥና ብቻ ደስ የሚል ጊዜ ነው። ያለ ማለት ነው። እዛ መተግበሪያ በምናወርድበት ሰዓት አሪፍ የሆነ መተግበሪያ በምናወርድበት ሰዓት መጥፎ የሆነ መተግበሪያስ አለ የለም? እንጠይቅስ የራሳችን መጥፎ የሆነ መተግበሪያ አለ። ብዙ አይነት መተግበሪያዎች አሉ። ለምሳሌ እንደ ቪዲዮ ኔትሳክ ምናምን የሚባል መተግበር አለ መጥፎ የሆነ ቻናል ያለበት ማለት ነው። መጥፎ የሆነ ዌብሳይት ያለበት ቴሌግራም አለ እና እንደዚህ እንደዚህ አይነት መተግበሪያዎችን አልወዳቸውም። እኔ የምወደው የመተግበሪያ አይነት ጥሩ የሆነ የመተግበሪያ አይነት ነው የምወድ ማለት ነው። ጥሩ የሆነ ግልጽ የሆነ ለመናገር እንዲሁም ደግሞ አለ አይደለ እዛው ለመስራት የሚያስችል የሆነ መተግበሪያ መሆን አለበት ማለት ነው። ቀላል የሆነ የማያስቸግር የሆነ መተግበሪያ መሆን አለበት አንድ አንድ መተግበሪያ ለመወደድ ከሰዎች ዘንድ ታዋቂ ለመሆን እነዚህን መስፈርቶች ማሟላት አለበት ማለት ነው። ካላሟላ ምንድነው? ያን መተግበሪያ አየው ሌላ ነው ማለት ነው። ሌላ መተግበሪያ ነው እሱንም መያዝ የለበትም። እና መተግበሪያ የምንወደው መተግበሪያ ጥሩ የሆነ መተግበሪያ መሆን አለበት ብዬ አምናለሁ አስባለሁ ማለት ነው። እና ሲቀጥል ደግሞ አለም ላይ እየተጠቀሙት ያለ በተለይ ደግሞ ኢትዮጵያ ወይም አፍሪካ ውስጥ እየተጠቀሙት ያለ መተግበሪያ አለ እሱም ደግሞ ምንድነው? የኢሞ መተግበሪያ ነው። የኢሞ መተግበሪያ አብዛኛውን ኢትዮጵያ ውስጥ ይጠቀሙታል እንዲሁም ደግሞ አሜሪካም አካባቢ ጀምሮት ነበረ። እንደዚሁ ምን ያደርጉታል ይጠቀሙታል ማለት ነው። ከዛ በኋላ የፈለጉትን ነገር ያደርጋሉ ማለት ነው። ሲቀጥል ደግሞ ምን አይነት መተግበሪያ አለ? ብዙ አይነት መተግበሪያ አለ ለምሳሌ እንደ እንደ ባይናንስ አይነት መተግበሪያ ሀሪፍ የሆነ መተግበሪያ አለ። ዶላራችንን እንገዛለን እንሸጣለን እየወጣን እንትን እንላለን ብዙ ነገር እናደርጋለን ማለት ነው። በዚህ መተግበሪያ እና ብቻ በጣም ደስ የሚል መተግበሪያ ነው የነበረ የጊዜውን ያሳለፉ ይመስለኛል። እና አሁን ራሱ እኔ የምወደው መተግበሪያ በሁለተኝነት ደረጃ ምንድነው ይሄ? አሁን እየተጠቀምነው ያለውን ማለት ነው። አሁን እየተጠቀምነው ያለውን መተግበሪያ በጣም አድርጌ ነው የማወደው በሱ መተግበሪያ ምክንያት ነው ካንቺ ጋር የተገናኘው ለማለት ነው። አመሰግናለሁ

በየትኛው እጅ ትጽፋለህ እኔ ሁለት እጆች አሉኝ ለመጻፍ የሚያገለግለኝ የቀኝ እጄ ነው በቀኝ እጄ እጽፋለሁ እንዲሁም ደግሞ በቀኝ እጄ እመገባለሁ የተለያዩ ነገራቶችን በቀኝ እጅ አደርጋለሁ ማለት ነው ግራ እጄ ምንድነው? አጋዥ ነው አብዛኛው ጊዜ ግራ እጅ ለቀኝ እጅ አጋዥ ነው ማለት ነው እና ያው በቀኝ እጄ ነው የምጽፍ የምበላ የምጫወት ስራዎችን የምሰራ የተለያዩ ጥገናዎችን የምፈጽመው በቀኝ እጄ ነው ማለት ነው። እና በቀኝ እጄ የፈለኩትን ነገር አደርጋለሁ ማለት ነው። አንዳንድ ሰው ደግሞ በግራ እጁ የሚበላ በግራ እጁ የሚጠጣ በግራ እጁ የሚጽፍ አለ የተለያየ ሰው ሰው ሁሉ ይለያያል። እና ግራና ቀኝ የሆነ ሰው አለ ለማለት ነው። እና ብቻ እኔ ምንድነው በቀኝ እጄ ነው የምጽፍ በቀኝ እጄ ነው የምበላ ነገራቶቹን ሁሉ የማደርገው በቀኝ እጄ ነው ማለት ነው። ግራ እጅ ያለውና ቀኝ እጅ ያለው ምንም ልዩነት የላቸውም። ግራ እጅ ያለው ለሱ ቀኝ እጅ ያለው ቀኝ እጅ እንዳለው ነው የሚቆጥር ማለት ነው እና አዲስ ነገር የለም። ገብቷችኋል አይደለ ቀኝ እጅ ያለውም እንዲሁም ቀኝ እጅ እንዳለው ነው የሚቆጥር ሌላ አዲስ ነገር የለውም። ምንም እንትን ቢል ነገር የለውም ማለት ነው እና በቀኝ እጄ ነው እኔ የምጽፈው። በቀኝ እጄ ነው የምበላው። ነገራቶችን የማደርግ በቀኝ እጅ ነው ስፖርት የምሰራው። የመጀመሪያ ከባዱን ነገር የማነሳው በቀኝ እጅ ነው። እንዲሁም ደግሞ የተለያዩ አሳይመንቶችን የምሰራ ሆሞወርኮችን የቤት ስራዎችን የምሰራ ፕሮግራም የምሰራ በቀኝ እጅ ነው። ሁሉን ነገር ማለት ነው እና ቀኝ እጅ ያው ወሳኝ ነገር ነው ለማለት ነው። ግራ እጅሳ ብንል ግራ እጅም እንደዚሁ መብላት ፊት በግራ መታጠብ የተለያዩ ነገራቶችን ማድረግ ይቻላል ማለት ነው። በግራ እጅ እና ብቻ ያ ነው ይሄ የኔ ሀሳብ። በቀኝ እጅ እኔ የምጽፍ ቀኝና ግራ ምንድነው? የሚለያቸው ካልን በቀኝና ግራ ቀኝ ሁሉን ነገር ለማድረግ ይመቻል። ቀላል ነው አንድ ነገር ጨብጦ ለመያዝ አንድ ነገር በአግባቡ ለመያዝ ስዕል እየሳልን ከሆነ በቀኝ እጃችን የምንስለውና በእግራችን በእግራ እጃችን የምንስለው ነገር አንድ አይደለምና በዛ ምክንያት ነው ቀኝ እጅ የቤላ የሆነበት ማለት ነው። እና ያው ቀኝ እጅ ያለው ሰው እና ግራ እጅ ያለው ሰው ልዩነት የላቸውም። ምንም አዲስ ልዩነት የላቸውም ምግቡ አንድ ነው። በቀኝ ተሰራ በግራ ተሰራ ያው አንድ ነው የምትመገቡት ማለት ነው። እና ምንም ነገር የለውም ሁሉም አንድ ነው። በቀኝ እጅ ስሩት በግራ እጅ ስሩት የሚሉት ሰዎች ስላሉ ማለት ነው። እና ያው ቀኝ ይቅደም ቀኝን ማስቀደም ጥሩ ነገር ነውና ቀኝ ይቅደም በማለት ለመናገር እወዳለሁ ማለት ነው። ሁሉን ነገር በምናረግሳት በምንበላ ሻውር በምንወስድ ሰዓት በቀኝ እጃችን መሆን አለበት ሽንት ቤት በምንገባ ሰዓት በምንጣጠብ ሰዓት በግራ እጃችን መሆን አለበት። እንዲሁም ደግሞ ቆሻሻ በምናነሳ በመነሳሳት በግራ እጫችን መሆን አለበት እና ግራ መጥፎን ነገር ነው የሚያመላክት። ቀኝ ደግሞ ጥሩን ነገር ነው የሚያመላክት። እና ያው በቀኝ እጃችን የሆነን ነገር ስንጀምር ያው በቀኝ እጃችን ማድረግ አለብን ነው ማለት ነው። በግራ እጃችን ማድረግ የለብንም ያ ነው የተፈለገበት ዋና ሀሳቡ ማለት ነው። እና ይሄ ነው ያለው ነገር ያው። በሁለቱም የሚችል ሰው አለ ደግሞ በቀኙም በቀኙም በግራውም የሚጽፍ ሰው አለ ደግሞ ተሰጦ የሆነበት ማለት ተሰጦ የሆነብኝ ሰው አለ በቀኙም በግሮም የሚጽፍ ማለት ነው። እና በብዙ አይነት መልኩ ይጻፋል። አያያዙ ደግሞ እንዴት? ነው ካልነው ጠበቅ አድርጎ ነው የሚይዘው ጫፏን ጠበቅ አድርጎ ይዘታል በግራም በኩል እንደዚሁ ጫፏን ጠበቅ አድርጎ ይዘታል ከዛ በኋላ አሳምሮ ይሰራታል ማለት ነው። እና ያለው ነገር ይሄ ነው ስለ አጸጸፍ ሁኔታ። ስለ እኔ ያለኝ መረጃ እሄ ነው ባለኝ መረጃ መሰረት እኔ እስካሁን ድረስ ቢሆንም የምጽፈው በቀኝ እጄ ነው። በግራ እጄ አይደለም አእምሮዬም ደግሞ እስከማውቀው ድረስ ትክክል ነው የታመመ አይደለም ማለት ነው። እና ያው ያ ነው ያለኝ ይሄ ያለኝ ሀሳብ ይሄ ነው። በየትኛው እጅ ትጽፋለ የተባለው? በቀኝ እጅ እኔ የምጽፈው ያልኩት ማለት ነው። እናም ያው ስለነበረኝ ቆይታ አመሰግናለሁ። ያው አዲስ ነገር ካለ በየትኛው እጅ ትጽፋለህ? በሚለው ሰፋ ባለ መንገድ ልመጣ ዝግጁ ነኝ ማለት ነው። ይኸው ጥያቄ ካላችሁ ይኸው ልትጠይቁኝ ተጋብዛችኋል

ኮከቦችን መመልከት ትወዳለህ? ኮከቦችን መመልከት እወዳለሁ በጥሞና ነው የምመለከታቸው። ማታ ማታ ነው ኮከቦች የሚመጡ ኮከቦች አንዳንድ ኮከቦች ተወርዋሪ ኮከቦች አሉ። አንዳንድ ኮከቦች ደግሞ ያው እዛው ላይ የሚቀሩ። ኮከቦች አሉ ማለት ነው። እና ብዙ አይነት ኮከቦች አሉ። ኮከቦች ሲወረወሩ ደስታን ይሰጣሉ። ያው ማየቱ ደስ ይላል። የሚወርዱበት የሆነ ቀጥታ የሆነ መስመር በጣም ደስ ይላል ማለት ነው። እና በዚህ ምክንያት ያው ኮከቦችን አደንቃለሁ። ሲቀጥል ደግሞ ያው ማታ ላይ አይታችሁ ከሆነ። እልም ባለ ጨለማ ውስጥ። ለኮኮብ የሚጠቅመው ለምንድነው? መጓዣ ይሆናል ማለት ነው። እንትን ማመላከቻ ማለትም ቦታ ማመላከቻ ይሆናል ማለት ነው። በተለይ ጀልባ ላይ የሄድነ ጨለማ ከሆነ። ኮኮቡን በመከተል ሰሜንን በመከተል ቀጥ ብለን እንሄዳለን ማለት ነው። መንገድ እንዳንጠፋ ያደርገናል ኮከቡን ተከትለን በዛ ኮከብ መሰረት እንድንሄድ ይረዳናል ማለት ነው። እና ኮኮብ በዚህ መልኩ ይረዳል። ያስፈልጋል ኮኮብ ስንት? አይነት ኮኮብ አለ ስንል። ብዙ አይነት ኮከቦች አሉ አንዳንዶች አንዳንድ ኮከቦች በጣም ጎላ ያሉ ኮከቦች አሉ። አንዳንድ ደግሞ በጣም ፈዘዝ ያሉ ኮከቦች አሉ እና የተለያዩ ኮከቦች አሉ ማለት ነው በየጊዜው ይቀያየራሉ። አንዳንድ ኮከቦች አይተን ከሆነ። ጨረቃን ይበልጧታል ጨረቃን የሚበልጡ ኮከባቶች አሉ። ኮከቦች የተቆጥረው አያልቁም ቢቆጠሩ ብዙ ኮከቦች ናቸው። ተቆጥረው አያልቁም ማለት ነው ሰማይ ላይ ተዘርግተው ነው ያለው። ለምንድነው? ያው ለሰማይ ማስዋቢያ ተብሎ ማለት ነው። ለሰማይ ለሰማይ ማስዋቢያ ተብሎ ነው እነዚህ ኮከቦች በብዛት እንደዚህ የተዘረጉት ማለት ነው። እና ያው ኮከብ እየቆጠርን እናድራለን እኛ አብዛኛውን ጊዜ ኮከብ ስንመለከት የተለያዩ ተረት ተረቶችን እናወራለን እንጫወታለን። ስለ ታሪክ ስለ ጥንት ታሪክ እናወራለን ስለ ስላለፈው ነገር እንዲሁም ደግሞ ስለወደፊት እቅዳችን እናወራለን ማለት ነው። ኮኮብን በምናይ ሰዓት ማለት ነው እና ኮኮብ በምመለከት በምመለከተው ሰዓት ትልቅ የሆነ ደስታን ይሰጠኛል ደስ የሚል ነገር አለ ኮከብ ጋር ማለት ነው። ኮከብ ለአይን የሚማርኩ የሆኑ የተዘረጉ ሰማይ ላይ የተዘረጉ ትናንሽ ትንንሽዬ እንትኖች ናቸው። ፍጥረታቶች ናቸውና እነሱ ኮከቦች ናቸው እነሱን እያዩ። መተኛት ደስ ይላል እነሱን እያዩ አእምሮን ማረጋገት ደስ ይላል እና የተለያየ ነገር ማድረግ እነሱን እያዩ። ደስ ይላል በተለይ ቤተሰብ ላይ ቤተሰብ ጋር ሆነን ቤተሰብ ጋር ሆኖ የመመልከት ያን ነገር ኮኮብ መመልከት ትልቅ የሆነ ደስታን ይሰጣል ማለት ነው። ትልቅ የሆነን ስኬት እንደተሳካልን እንደተጎናጸፍን ይመስላል ማለት ነው። እና ብቻ ደስ ይላል ኮከቦችን መመልከት ኮከቦችን መመልከት በጣም ደስ ይላል። እረፍትን ይሰጣል የተለያዩ ነገራቶችን። እንድናስብ ያደርገናል እንዲሁም ደግሞ ልባችን ደስተኛ ይሆናል አእምሮአችን እረፍት ይሰጠናል። እና ይኸው በዛ ምክንያት ኮኮብ መቁጠር ያስፈልጋል ደስ ይላል ማለት ነው። እንቅልፍ የሌለው ሰው በተለይ ኮኮብ ሲቆጥር እንቅልፍ ይወስደዋል። እንቅልፍ ይመጣል ማለት ነው ማንገላጀት ይመጣልና ያው እንቅልፍ ቀለለ ያው ማድረግ ያለብን እና ኮከብ መቁጠር ነው። ኮከቦችን እየዞርነ እያንዳንዱን መቁጠር ነው በዛ ሰዓት ሳናስበው እንቅልፍ ሊወስድን ይችላል ማለት ነው። እና አንዷ ትልቅ ነገር ይቺ ናት። ሲቀጥል ደግሞ ህፃናቶች ኮከብ ላይ እንዴት? ናቸው ኮከብ ይወዳሉ ወይስ አይወዱም በምንል ሰዓት። ህፃናቶች ያው ለአይናቸው ይማርካቸዋል። ግን ያው ብዙም ችላ ይሉታል እነሱ ሌላ ነገር ነው። የሚያስጨንቃቸውና ማለት ነው። ሌላ ነገር ነው የሚፈልጉና ይሄው ችላ ይሉታል ግን ትላልቆች ግን እንደኛ አይነቱ ኮከብን እየተመለከተ ተመስጦ ሌላ አለም ውስጥ ይገባል ማለት ነው። ሌላ ደስታ ውስጥ ይገባል። ሌላ የሆነ እርካታ ውስጥ ይገባል ማለት ነው። እና አእምሮን ያረጋገልና ኮከቦችን መመልከት እንደዚህ አይነት ጥቅም አለው ደስ የሚል ጥቅም አለው። ማለት ነው። ኮከብን የተመለከተ ሰው ብዙ ነገርን ያስባል ለማለት ነው። ያው እና ስለ ስራም ሆነ ስለ ወደፊት ህይወቱ ያስተነትናል ምን ይላል? አይደለ ከሚተከዝ ኮከብን ቢያይ ይሻላል ብዬ እመክራለሁ ማለት ነው። እና እኔ እንደሆነ ኮከብ መመልከት በጣም በጣም ነው የምወደው እፈልጋለሁ ኮኮብን መመልከት እና አመሰግናለሁ ያለኝ ሀሳብ ይሄ ነው። ቻው በቃ እሽ።

ስትታመም ከስራ ትቆያለህ? አዎ ስታመም ከስራ እቆያለሁ። በተለይ እኔ የምሰራው የግል ስራ ስለሆነ ከስራ እቆያለሁ ቀስ ብዬ ነው የምራመደው ቀስ ብዬ ነው የምሄደው እንደውም ደግሞ ልቀር እችላለሁ ማለት ነው። ከስራ መቆየት ብቻ ሳይሆን ህመሙ ከባድ ከሆነ ስራ ሁሉ ልቀር እችላለሁ ማለት ነው። ምክንያቱም እኔ አለቃ ስለሆንኩኝ ሁለት ቀን ሶስት ቀን በደንብ ከተሻለኝ በኋላ ወደ ስራ መግባት እችላለሁ ስለ እኔ የስራ ሁኔታ ሚያዝ የለም ከታመምኩ ደግሞ ማንም የሚያስገድደኝ የለም ማለት ነው። የሾምኩትም ሰው ስላለ ያ ሰው የፈለኩትን ነገር ያደርግልኛል እንደ የፈለኩትን ነገር ያደርግልኛል ብሎ ስለሚያስብ ይቀራል ማለት ነው። ያ ሰው ወደ ሲታመም እና ይኸው መታመም ያን ያህል አይደለም ለማለት ነው። ከታመምነ ስራ እንቀራለን እንጂ ያው አንቆይም ህመሙ ከባድ ከሆነ ከስራ ዘግየት ብለን እንሄዳለን። ህመሙ ቀላል ከሆነ ህመሙ ከባድ ከሆነ ጭራሽ ከስራ እንቀራለን ሶስት ቀን ወይም አራት ቀን ቤታችን ውስጥ እንሆናለን። ህመሙ ቀላል ከሆነ ግን ደግሞ ከስራ አንቀርም። ምንድነው የምናደርገው ትንሽ ሰዓት አንድ ሰዓት ወይም ሁለት ሰዓት? ቤታችን ውስጥ ካረፍነ በኋላ ካለንበት ቦታ ካረፍነ በኋላ እንንቀሳቀሳለን ማለት ነው። ወደ ውጭና ግዴታ ስንታመም ከስራ መዘግየት የለብንም መቅረተም አለ ማለት ነው። እና ሲቀጥል ደግሞ የመንግስት ስራ የምንሰራ ከሆነ ግዴታ አለቃችንን ማስፈቀድ አለብን። አለቃችንን ካላስፈቀድነው ትልቅ የሆነ ችግር ይመጣል። አለቃችንን ምን ማለት አለብን ማስፈቀድ አለብን ማለት ነው። ከዛ በኋላ እሱ ከፈቀደልን እንቀራለን አንሄድም። እንሄድ እንቀራለን እንዲሁም ደግሞ ኑ ካለ ደግሞ ግዴታ ቢያመንም መሄድ ግድ ይለናል ያለበዛ ያው ባንመጣ ምን ሊፈጠር ይችላል? ትልቅ የሆነ ችግር ሊፈጠር ይችላል ማለት ነው። እና ደግሞ ከስራ መባረር ደሞዝ መቀነስ እንዲሁም ደግሞ ማስጠንቀቂያ አይነት ነገራቶች በባለቤታችን በስራ አለቃችን ሊሰጡን ሊሰጡን ይችላሉ። እና ይኸው መጠንቀቅ ጥሩ ነው ለማለት ነው። ከቀረን ማስፈቀድ አለብን እና ካልቀረን ደግሞ ቀጥ ብለን መሄድ አለብን ማለት ነው። ብንታመምም ባንታመምም ማለት ነው እና ያለኝ አቋም ይሄ ነው። ከ ከህመም ጋር የተያያዘ ማለት ነው። ይኸው ከህመም ጋር ብቻ ሳይሆን አንዳንዴ ሲደብረኝም እቀራለሁ እኔ ለምንድነው? ከፈለኩኝ እቀራለሁ ከፈለኩኝ እሄዳለሁ ምክንያቱም የግሌ ስራ ስለሆነ ደሞዝ ስለማይቀነስብኝ አለቃ ሰለለልኝ እኔው ነው አለቃ እኔው ነው እኔው ነው። ደሞዝ ከፋዩ ከእኔ ውጭ ማንም የለም እና በዛ ምክንያት። ምን እናደርጋለን ከስራ እንቀራለን ማለት ነው። ቤታችን ውስጥ ቁጭ ብለን ደውለን ሁሉን ነገር እንዲጠብቁት ሁሉን ነገር እንዲያስተካክሉት ማድረግ እንችላለን ማለት ነው። አዲስ ነገር የለም ማለት ነው እና በዚህ መልኩ ያ ትንሽ ቆይቼ ወደ ስራ እሄዳለሁ ማለት ነው። ያው አንዳንዴ ያው ሲያመኝ ትንሽ ካመመኝ ትንሽ ቆይቼ ወደ ስራዬ እሄዳለሁ ለምሳሌ አምስት ደቂቃ አስር ደቂቃ አብሬህ እቆይና ቀጥታ ወደ ምን እሄዳለሁ? ወደ ስራ እሄዳለሁ ማለት ነው እንደዛ ነው የማደርገው በብዛት። ይልሃል የታመመው ሰው ማለት ነው ትንሽ የታመመው ሰው እና ብቻ ይሄ ነው ለማለት የፈለኩት ነገር። አንዳንድ ህፃናቶች ደግሞ አይታችሁ ከሆነ ወደ ትምህርት ቤት ሊሄዱ ሲሉ ምንድነው? የሚያደርጉ ትንሽ ካመማቸው አሞኛል በማለት ይቀራሉ። ትንሽዬ ራሳቸውን ዞር ካደረጋቸው ማለት ነው ምክንያት አገኙ። ትላልቆች ግን ትንሽዬ ካመማቸው ምንም አይመስላቸውም ፓናዶላቸውን በውሃ ውጠው ቀጥ ብለው ይሄዳሉ ማለት ነው። እና እንዲሁም ደግሞ አስቸጋሪ ከሆነ ብቻ ነው ደውለው ፖሊስ ማነው ደውለው? ዶክተር ደውለው እንዲወስዳቸው የሚያደርጉና በዛ ምክንያት ያው ይታከማሉ ማለት ነው። እና ትንሽና ትልቅ ይለያያል እንዴት እንደሚታከም የሚታከምበት ሁኔታ ይለያያል ለማለት ነው። እና ብቻ ያለኝ ሀሳብ ይሄ ነው ከስራ አልቆይም። ከስራ ብቆይም የራሴ የሆነ የድርጅት ስላለኝ የራሴ የሆነ የንግድ ስራ ስላለኝ የራሴ የሆነ ብር ስላለኝ ይኸው መቅረት እችላለሁ ማለት ነው። ከስራ ማንም የሚናገረኝ ነገር የለም። አለቃን አለቃ ከእሱ በላይ አለቃ የለም ከእኔ በላይ አለቃ ማንም ሊናገረኝ አይችልም ማለት ነው። ከእኔ በታች ነው ሁሉም ያለ ሌሎች ሌላ ቦታ እየሰሩ ነው እና ይሄ ነው የኔ ነገር ማለት ነው። እና ያው ስላለኝ ስለነበረኝ ነገር አመሰግናለሁ የተጠየኩትን ነገር የመለስኩ ይመስለኛል ቻው።

ስራ አድካሚ ነው የኔ ስራ አድካሚ አይደለም የኔ የግል ስራ ስለሆነ ብፈልግ እሄዳለሁ ብፈልግ ደግሞ አልሄድም ማለት ነው። የሚሰሩት ሰራተኞቼ በኔ ስር የሚሰሩት ሰራተኞቼ ነው የሚያውቁት እንጂ የኔን የስራ ሁኔታ አንድም ቀን ቼክ አድርጌው አላውቅም ማለት ነው። የኔም የስራ ሁኔታ ያው ቀን የማላውቀው ምንድነው? እኔ አለቃ ስለሆንኩኝ በፈለኩበት ሰዓት ንብረት ልቆጣጠር ብቻ እሄዳለሁ ወደ ቦታው ማለት ነው። የኔን ይሄ ጥያቄ መጠየቅ ያለበት። ለስራ ባልደረቦቼ ነው ከእኔ ስራ ከእኔ በታች ለሚሰሩ ሰራተኞች ስራ አድካሚ ነው ወይም አይደለም ብለው ነው መጠየቅ ያለባቸው ማለት ነው። ግን ሲመስለኝ ያው ስራ አድካሚ አይመስለኝም ቀላል ስራ ነው። እየሰሩ ያለ መሸጥ ብቻ ነው ይሄ ሱሪ ሊሆን ይችላል ጫማ ሊሆን ይችላል ጃኬት ሊሆን ይችላል። የተለያዩ ልብስ ልብሶችን መሸጥ ብቻ ነው የሚጠበቅባቸው ከእነሱ እና ያን ያህል አድካሚ አይመሰለኝም ስራው ቀላል የሆነ ስራ ነው እየሰሩ ያለ ማለት ነው። ለኔም ደግሞ ያው ስለምተኛ እንደልቤ በፈለኩት ሰዓት ተነስቼ ስለምሄድ እንደውም ደግሞ በፈለኩት ሰዓት ወደ ቤት ስለምመለስ ደሞዝ ደሞዝ ስፈልግ ያው መሳቢያውን ከፍቼ የፈለኩትን ያህል ብር አውጥቼ እንደምሄድ ነው። የደረሰኝ እና እንደምሄድ ነው የማውቀው። እና እኔ ምንም አይነት አድካሚ የሚባል ስራ የለኝም ብዬ እኔ የማስብ ሁሉ በጣም ደስ ይላል ሁሉ ስራ የምሰራው ስራ። ይኸው ደስ ይለኛል በፍቅር በደስታ እንዲሁም ደግሞ ሙሉ በሆነ ሀይል ሙሉ በሆነ አቅም ነው እየሰራ ያለ ማለት ነው። እና የኔ ስራ አድካሚ አይደለም አድካሚ ስራ አልሰራም። አድካሚ ስራ የሚሰራ ሰው በብዛት የመንግስት ሰራተኛ ሊሆን ይችላል ወይም ደግሞ ትናንሽ ጥቃቅን የሚባሉ ስራዎችን የሚሰራ ሰው ሆኖ በብዛት አድካሚ ስራ የሚሰራ ማለት ነው። ወደ ገበሬውን ገበሬውን ወይም ደግሞ ነጋዴውን በምናይ ሰዓት በጣም ብዙ ገንዘብ ያተርፋሉ። ለምሳሌ ወደ ወጣ ወደ አለ ከተማ በመኸድ የተለያዩ የሆኑ ሰብሎችን ይዞ በመምጣት የተለያዩ የሆኑ አታክልቶችን ወደ ኢትዮጵያ ይዞ በመምጣት እነሱ ምን ተባሉ? የዋህ ሰው ተባሉ ማለት ነው። እና የእነሱ ስራ አድካሚ ነበረ እንደዚህ በማድረጋቸው ለማለት ነው። እና ያው እኔ ጋር ያለው የስራ አይነት የግል ስራ ስለሆነ መጥፎ የሚባል ስራ አይደለም። እንደ ልቤ መስራት እችላለሁ እንደ ልቤ ሎከር ቆልፌ ገንዘብ አውጥቼ መዞር እችላለሁ ማለት ነው። ያ የሆነው ምንድነው? የራሴ ገንዘብ ስለሆነ ማለት ነው የሰው ገንዘብ። የሰው ገንዘብ ቢሆን የሰው መስሪያ ቤት ቢሆን ኖሮ በጠዋቱ አንድ ሰዓት ነበር የምነሳ አላረፍድም ነበር። የነበረ ማለት ነው። አሁን ግን ጥሩ ሁኔታ ነው ያለው። ከፈለኩኝ አረፍዳለሁ ከፈለኩኝ ይቀራሉ ከፈለኩኝ ደግሞ ያው ስራውን መዝጋት እችላለሁ ማለት ነው። የሚያስቸግር ሰው ካለ ያን ስራ መዝጋት እችላለሁ እንዳሰሩ ማንም ሰው እንዳይደርስብኝ ብዬ ማስጠንቀቅ እችላለሁ ማለት ነው። ይሄ ሁሉ ይሄን ሁሉ ነገር እችላለሁ። እኔ ማለት ነው እና ሲቀጥል ደግሞ ያው አብዛሀኛው ህፃናቶች ስራ የሚሰሩ ከሆነ ይደክማሉ። ህፃናቶች በብዛት ሊስትሮ ምናምን እንዲሁም መሸከም የተለያዩ የሆነ ትልቅ ራሱ የማይሰራውን ስራ እነሱ ሲሰሩ ትመለከታለህ ማለት ነው። እና ይኸው ከባድ ናቸው እነሱ እንደዚህ አይነት ስራ በመስራታቸው ከባድ ናቸው ለማለት ነው። እና ህፃናቶች ምን ማድረግ አለባቸው መስራት የለባቸውም እንደዚህ አይነት ስራ ምክንያቱም እድገታቸውን ያጋጭጫል ደስታቸውን ያጠፋል እንዲሁም ደግሞ ስነልቦናቸውን ይጎዳል። እነሱ ስራ የሚባል መስራት የለባቸውም እነሱ መሆን ያለባቸው መማር ብቻ ነው። ሲማሩ ነው ሁሉም ነገር ግልጽ የሚሆን ማለት ነው። ትምህርት ከሌለ ምንም ነገር አይጠቅምም እና። ስትማሩ ብቻ ነው ጥሩ የሆነ ጥቅም የሚኖር ለማለት ነው። ብቻ ዞሮ ዞሮ እኔ አድካሚ አይደለሁም። እዚህ ስራ ላይ እኔ አድካሚ አይደለሁም አድክ አድካሚ ሰው ያስጠላል። የሚደክም ሰው ያስታውቃል ማለት ነው። ስራው የሚያደክመው ሰው ብዙ አይነት ሰው ነው ግን። የኔ ስራ አድካሚ አይደለም ምክንያቱም የግል ስራ ስለሆነ ገንዘብ እንደ ልቤ ስለማወጣ በሰአቱ የምኸድ ስለሆነ። እንዲሁም ደግሞ ስመለስም ደግሞ በሰአቱ የምመለስ ስለሆነ። አድካሚ ስራ አይባልም ማለት ነው የግል ስራ ሲጀመር አድካሚ አይደለም። የመንግስት ስራ ነው አድካሚ የመንግስት ስራ ከጠዋት እስከ አስራ ሁለት ሰዓት ሰዓት ተሰርቶ። አስር ሺህ ነው። የሚያተርፉና ይሄ ነው። አድካሚ ስራ ማለት ያለኝ ሀሳብ ይሄ ነው። የኔ ስራ ግን አድካሚ አይደለም። አመሰግናለሁ ስለነበረኝ